እሺ በጣም ጥሩ እንግዲህ ቃለመጠየቅ የሚል ጥያቄ ነው። ጥያቄያችን እንግዲህ አዎ ቃለመጠየቅ ብዙ መንገድ የምናደርግበት ሂደት አለ ማለት ነው። ቃለ መጠይቅ እንግዲህ ሲደረግ በጣም ብዙ ሰዎች እያንዳንዱን ነገር ለመስማት በጣም ቡቲ የሚኖራቸው ሂደት አለና ጥያቄውን በደንብ እየሰሙ በደንብ ለማወቅ በጣም ትልቅ የሆነ ጉጉታቸውን የሚገልጹበት ሂደት አለ። በቃለ መጠየቅ ሂደት እና ያው ቃል መጠየቅን እንግዲህ ስናደርግ በጣም ብዙ ሰዎች በጣም ሊያስቡት ከሚችሉት በላይ ብዙ ነገሮችን የሚያዩበትና የሚረዱበት የታለ ማለት ነው። እንግዲህ ቃለመጠይቅን በጣም ብዙ ሰዎችን እንግዲ ሊጠይቁ የሚችሉት ሂደት ነው ማለት ነው። እና እኔም እንግዲህ በሚገባ ቃለ መጠየቅን አልፎ አልፎ የምጠይቅበት ሂደት አለ ማለት ነው። ስለዚህ ይሄንን የቃል መጠይቅ እውነት በጣም በብዙ መንገድ መረዳትና ማወቅ ይኖርብናል ማለት ነው። ስለዚህ የቃል መጠይቅን በከፍተኛ እውቀት እና ከፍተኛ ልምድ የምናውቀውን ያህል በደንብ ያጠያየቅ ስልታችንም በጣም ልዩ መሆን አለበት ማለት ነው። ስለዚህ እያንዳንዱ ነገር እንዲነግረን በብዙ መንገድ ተጠቅሞ ማለት ነው ስለዚህ ይህንን በጣም በልዩ ሁኔታ ማድረግ የምንችልበት ይተታልና የአንዳንዱ ነገር ደግሞ በጣም ጥሩ አርገተን ማወቅና ማሰብ ይኖርብናል ማለት ነው። ስለዚህ እያንዳንዱን ነገር በጣም በአሪፍ ሁኔታ ማስተካከል ይኖርብናል ማለት ነው እና እና ለአጠቃላይ ቃለ መጠይቅን ከልባችን ስናየው ነው ከልባችን ሳናመነታ በጣም በብዙ እውቀት እና በብዙ ልምድ ባላቸው ሰዎች ብዙ ጊዜ የሚደረግ ሂደት አለው እና ስለዚህ ይሄ በጣም በጣም ልዩ የሆነበት ሁነት አለ ማለት ነው። ሰዎችን በተገቢ መንገድ መርዳት ሰዎችን በተገቢው መንገድ የህይወት ልምዳቸውን በሚገባ መጠየቅ የእያንዳንዱን ነገር ደግሞ በተቻለ አቅም እውቀታቸውንና የሚሰሩትን ነገር በሚገባ መጠየቅ ትልቅ የሆነ ትልቅ እውቀትና ትልቅ የሆነ ልምድ ይኖርናል ማለት ነው ስለዚህ ለእያንዳንዱ ነገር ቃለመጠየቅ እንግዲህ በጣም በጣም ወሳኝ እና ወሳኝ ነገር ነው ማለት ነው። ይሄንን ተረድተን በጣም ሰዎችን በደንብ ላግዝ ወይም ደግሞ ሰዎችልትረዳ የምትችልበት ነገር እኛ በሚገባ መፍጠር ይኖርብናል ማለት ነው እና ጋልፍ መጠየቅ ነው እንግዲህ በጣም በጣም የህይወት ልምዳችንን በደንብ ለሰዎች አካፍለን ሰዎች በሚገባ ተምረውበት የተሻለ እውቀት እና የተሻለ ልምድ እንዲይዙበት የምናደርግበት ሂደት አለ እና ስለዚህ ይሄንን አስመልክቶ ነው እንግዲህ ቃለ መጠይቅ የምናየው ወይም ደግሞ ቃለ መጠየቅ በደንብ መረዳት ያለብን ማለት ነው ስለዚህ እያንዳንዱን ቃለ መጠየቅ ሂደት በከፍተኛ ሁኔታ ለምንድነው ደግሞ ልንረዳ መቻል አለብን ማለት ነው እና እያንዳንዱ ጥያቄ እንግዲህ በተገቢው መንገድ ለመላሹ ዝግጁ መሆን ይጠበቅብናል ማለት ነው እና ለአጠቃላይ ይሄንን ተረድተን ሰዎች ጋር ያለንን ግንኙትት በጣም በብዙ መንገድ የምንቀይርበት ሂደት አለና ይሄ በጣም ነኝ ትልቅ የሆነ ነገር ነው ብዬ ነው የማስበው እና እያንዳንዱ ነገር ዋስትና የምንሆንበት ወይም ደግሞ ለሰዎችም ትልቅ የሆነ ምሳሌ የምንሆንበት ነው ማለት ነው እንክል ቃል ቃለመጠየቅ ስናይ እና እንደ አጠቃላይ ቃለመጠየቅ እንግዲህ ትልቅ የሆነ የህይወት ልምድን አካፍለን የሚገባ ለእያንዳንዱ ነገር ጥያቄነታችንንም አስፍተን በሰዎች የምንችለውን ነገር ልባችን አስበውበት ያው በተቻለ መጠን እውቀትና ልምድ ባለው መልኩ እያንዳንዱን ነገር ከልባችን የምናደርግበት ሂደት አለ እና ስለዚህ ይሄንን ግንዛቤ ከተን በደንብ አቅደን መነሳት ይኖርብናል ማለት ነው ስለዚህ እያንዳንዱ ነገር ሁላችንም ደግሞ ነገሩን በተቻለ አቅም ማስተካከል ይኖርብናል ማለት ነው እና በዋናነት ያው ቃለመጠየቅን በደንብ ተረድተን እና አውቀን መተግበር ይኖርብናል ማለት ነው እና እንደ አጠቃላይ ለእያንዳንዱ እውቀት እና ለእያንዳንዱ መጠይቃዊ ሂደት ልዩ የሆነ ጉልበትና ብልሃት እንዲኖረን ማሰብ ይኖርብናል ማለት ነው እና በአጠቃላይ እንግዲህ ልዩ የሆነ ቃላችንን መጠበቅም ደግሞ ቃለመጠየቅ ሲደረግልን በተገቢው መንገድ ለሰዎች ሊጠቅም በሚችልብን መንገድ ያው በደንብ ለሰው ማስረዳ ለኛ ትልቅ የሆነ ነገር ነው ብዬ ነው የማምነው ስለዚህ ወያንዳንዱ እውቀታችን ውስጥ ሰዎች ይረዱትና ሊያውቁት የሚችሉትን ነገር በደንብ በተገቢ መንገድ ማሰላሰል እንዲችሉና ማብሰልሰል እንዲችሉ ይሄንን ከልባችን መስራት ይኖርብናል ማለት ነው። ስለ ቃል መጠየቅ ሂደቱን በደንብ ማገዝም ሆነ መርዳት የኛ ሀላፊነት ይሆናል ማለት ነው እንደ አጠቃላይ ይሄን

እሺ እንግዲህ በጣም ጥሩ ሂደት አለው ማለት ነው። እንግዲህ ወደ ቀጣዩ ጥያቄያችን ስንገባ እንግዲህ ያው ብዙ ጊዜ እያነሳነው ያለው ጥያቄ በጣም ጥሩ ሂደት አለና ይሄንን እንግዲህ ጥያቄ ስናይ ያው ቅርብ የሚል ጥያቄ ነው እንግዲህ ቅርብ የሚለውን ጥያቄ ስንመለከት ያው ብዙ ጊዜ እያንዳ አንዱ ነገር የምናይበት ወይም ደግሞ የምንረዳበት ህይወት የምናይበትን በደንብ ተረድተን የምናውቅበትን የምንረዳበት መንገድ ነው ማለት ነው። እንግዲህ ያው ቅርብ ጊዜ ስንል ያው ለምሳሌ እያንዳንዱ ስራችን ላይ የተሰማሩ በጣም በብዙ ቁጥር ያላቸው ወጣቶች ይኖራሉ። እንዲሁም ደግሞ ትላልቅም ሰዎች ይኖራሉ እና በጣም በብዙ መንገድ ለፍተው ለፍተው በጣም ትልቅ የሆነ ውጤትና እውቀት ለማምጣት እንግዲህ ጥ ቀና ደፋ የሚሉበት ሂደት አለና እንግዲህ ያ ጊዜ ላይ እንግዲህ በዋናነት ያው በጣም እየለፉ ስለሆነ ያው ትንሽ ጊዜ ነው የቀረኝ ደግሞ በቅርብ ጊዜ ነው ህይወቴን እለውጠዋለሁ። አሪፍ መንገድ ላይ ነኝ ያለሁት እያንዳንዱ ነገር ለማወቅ መሆን ለመረዳት ትልቅ የሆነ አላማ አለኝ ብለው በሚገባ ይሄንን ከግንዛቤ ውስጥ ከተው ብዙ ነገሮችን ለመቀየር ትልቅ የሆነ አላማና እቅድ ይዘው የተነሱበት ሂደት አለና። እና በቅርብ ጊዜ ህይወቴን እቀይራለሁም ሆነ በቅርብ ጊዜ ለእያንዳንዱ ነገር መፍትሄ እፈጥራለሁ ብለው በደንብ የሚያስቡበት ሂደት አለ እና ይሄ አሁን ትልቅ የሆነ ለኛ ትልቅ የሆነ ምላሽ የሚሆንበት እውነት አለ ማለት ነው። ስለዚህ እያንዳንዱን ነገር በተገቢው መንገድ ከሰራን ደግሞ ከተረዳን ብዙ ነገሮችን መቀየር የምንችልበት ሂደት አለና ስለዚህ ለእያንዳንዱ ነገር ደግሞ ትልቅ የሆነ ዋስትና የምናደርግበት ሂደት መኖር አለበት ማለት ነው። ብዙ ነገሮችን አስበን እና አቅደን በተለዩ መንገድ ከሰራን ለእያንዳንዱ ነገር እንግዲህ መፍትሄ የምንፈጥርበት ሂደት ይኖራል ማለት ነው። ስለዚህ ቅርብ ጊዜ እንግዲህ የሚለውን በደንብ ተረድተንና አውቀን እያንዳንዱ ጊዜ በጣም በ ፍጥነት ስለሚመጣ የቅርብ ጊዜን ህይወቴን ወይም ደግሞ የተሻለ እውቀቴን በጣም በብዙ መንገድ ልጠቀም ብለን በደንብ አስበንበት የምንሰራበት ሂደት አለና ስለዚህ በጣም ቅርብ ቀን ነው የቀረኝ ወይም ደግሞ ለምሳሌ ወደምፈልገው ቦታ ልሄድ ትንሽ ቀን ነው የቀረኝ ወይም ደግሞ ቅርብ ቀን ነው የምሄደው ምናምን የምንልበት ሂደት አለና ለምሳሌ ከሀገር ልንወጣ ሊሆን ይችላል። ወይም ደግሞ ከቦታ ቦታ በሀገሪቷ ውስጥ ልንቀሳቀስ እንችላለን ስለዚህ አሁን ቆይ በቅርቡ ጊዜ ወይን እመለሳለሁ እንደዚህ እንደዚህ ቦታ ልሄድ ነው ስለዚህ እያንዳንዱን ነገር ጥሩ የሆነ ግንኙነት ስ ሊኖረን ስለሚችል ይችል በደንብ ተረድተን ሰዎችን በደንብ ማገዘ እና ሰዎችን መምከር ይኖርብናል። ስለዚህ ለእያንዳንዱ ነገር ተመልሼ እመጣለሁ በቅርብ ቀን የምንልበት ሂደት አለና ያው ትልቅ የሆነ ሰዎችን ተስፋ የሚሰጥና እውቀታቸውንም በደንብ ይዘው እንዲቀመጥ ወይም ደግሞ በተቻለ መጠን ለእያንዳንዱ ነገር ተጥያቄነት እንዲኖራቸው ማድረግ ይኖርባቸዋል እና ስለዚህ ይሄንን ከግንዛቤ ውስጥ ከተን ይሄንን በደንብ እውቅና መስጠት ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን በደንብ ተረድተን እንግዲህ ማወቅ እና ማሰላሰል ይኖርብናል ማለት ነው እና እንደ አጠቃላይ ይሄንን ከገንዛቤ ውስጥ ከተን ያው እያንዳንዱን ነገር ከልባችን ሆነን መስራት ይኖርብናል ማለት ነው። እንደ አጠቃላይ ስለዚህ በተገቢው መንገድ ይሄንን እውቅና ወይም ደግሞ ይሄንን ማንነትን በደንብ ፈጥረን ለእያንዳንዱ ነገር ተጠያቂነታችንን በደንብ አስፍተን ያው ጥሩ ነገሮችን ማየት ወይም ደግሞ መመልከት የእኛ ትልቁ ግዴታ የሚሆንበት ሂደት አለ ማለት ነው። ስለዚህ ይህንን በጣም በጥሩ እውቅና እና በጥሩ እውቀት በተገቢው መንገድ ማስተካከል እና ማሰላሰል ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ልዩ የሆነ የቅርብ ጊዜ እውቀታችንን የምናይበትን ሂደት እንግዲህ በተገቢ መንገድ መስራትና ማሰብ ይኖርብናል ማለት ነው እና እንደ አጠቃላይ በጣም ልዩ የሆነ እውቀት እንዲኖረን የምናደርግበት ሂደት አለ ማለት ነው። እና በጠቅላላ እንግዲህ ይሄንን ከልባችን ሆነን መስራት ይኖርብናል ብዬ አ አስባለሁ እና ለእያንዳንዱ ነገር እንግዲህ ብዙ ነገሮችን አርቀን እናቅዳለን ወይም ደግሞ በቅርበት እናቅዳለን እና እንደአንዱ ነገሮች ያው ባሰበነው ልክ ባይሄዱም በተቻለ መጠን እንግዲህ ለማስኬድ እኛ ትልቅ የሆነ ትጋት ያስፈልገዋል። እና ይህንን በተገቢ መንገድ መስራት ከእኛ ትልቁ የሚጠበቅብን ነገር ነውና እንደ አጠቃላይ ይህንን ከልባችን ይዘን በደንብ የመስራትና የማቀድ ሃላፊነታችን ከፍ እንዲል ማድረግ የኛ ግዴታ የሚሆንበት ሂደት አለ። እና ይሄንን እንደ አጠቃላይ ጥሩ የሆነ ከሰዎች ጋር ያለንን ግንኙነት ለማወቅ እና ለመረዳት ትልቅ ትልቅ የሆነ ጥቅም ስለሚሆነን ይህንን ከግንዛቤ ውስጥ ከተን እያንዳንዱን ነገር ማሰላሰልም ሆነ ማወቅ በደንብ የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን ልክ ጥሩ የሆነ አካሄድ በደንብ አውቀ

እሺ በጣም ጥሩ እግድ ያው ጥሩ ሂደት አለው ጥያቄ ሆኜ በጣም ተመክቶኛል ማለት ነው ስለዚህ እድለኛ የሚል ጥያቄ ነው ማለት ነው ጥያቄ ነው እድለኛ ስለኛ በብዙ መንገድ ማየት እንችላለን ማለት ነው እድለኛ እንግዲህ ያው በጣም ብዙ ሰው እድለኛ ነኝ ይላል በጣም እድለኛው እድሉን በደንብ የሚያይበት ሂደት አለ ማለት ነው በተለያዩ ነገሮች ማለት ነው ስለዚህ ያው እኔም በሚገባ እንግዲህ እያየሁ አሪፍ የሆነ እድል አለኝ ማለት ነው እና ብዙ ነገሮችን ለመተግበር ብዙ ነገሮችን ለማቀደም ሆነን ለማድረግ ያው ብዙ ጊዜ እንግዲህ እያንዳንዱ ነገር ስንሰራ አንዳንድ ነገሮች ላይ የውቀት ደረጃ እና ልምድ ይኖራል ማለት ነው ስለዚህ ያ ጊዜ ላይ ደግሞ ያው ከሰውዬ ጋር ተጋብተንም ሆነ እያንዳንዱ ነገር አብረን ለመቀጠል ትንሽ ከበድ የሚለን ሂደት አለና ስለዚህ ለእያንዳንዱ ነገር ትልቅ ይሄ ሂደት አለው በጣም የተቻለ እውቀት ነው የተሻለ ልምድ እንዲኖረን ማረግ የኛ ትልቁ ድርሻችን ይሆናል ማለት ነው ስለዚህ ብዙ ነገሮችን አሰባን። እና አቅደን እንግዲህ በጣም በጥሩ ወንገድ የለንም ከልባችን የሆነን ብንሰራበት ሂደት አለ እና ያው እድለኛነትን እንግዲህ ስንመለከት ያው በብዙ መንገድ እድላችንን በደንብ ማየት እና ምትንተን ይኖርብናል ማለት ነው እና በብዙ መንገድ እድላችንን ከልባችን ሆነን ማየትና መመርመር ይኖርብናል ማለት ነው ስለዚህ እድለኝነትም አንድ ላይ በጣም ልጅ የሆነ የእድል ሂደትን ደግሞ የባልነት ሂደትን የሚፈጥርልን ነገር ነው ማለት ነው እና እንዳትገራይ እድለኝነት በጣም በጣም በብዙ መንገድ እንገልጸዋለን ማለት ነው ለምሳሌ አንድ ወጣት ያው በሚገባ በስራ አለም ውስጥ ወይም በትምህርት አለም ውስጥ ወደንብ ከተማረ በኋላ ከዛ በመቀጠል እንግዲህ ያው ከትምህርቱ በኋላ ያው በሚገባ ወደ ተለያዩ ስራዎች ነው የሚገባው በተማረው ልምድ ማለት ነው ስለዚህ ያንን ስራ ለመሆን መስራት በጣም በብዙ መንገድ በደንብ ተጠቅሞ ብዙ ሰዎች ጋር የሚሄዱ መስሪያ ቤቶች ጋር ለመቀጠር ይሞክራል ያው በሚገባ ደግሞ ሳያስበው የሚቀጠርበት ሂደት አለ ማለት ነው ስለዚህ ያ ጊዜ ላይ ያው በፍጥነት ለምሳሌ ከተመረቀ ወዲያው እንደጨረሰ መፍጠነት ወደ ቅጥር የሚባልበት ሂደት ይኖራል አጋጣሚ ሆኖና ስለዚህ እዚህ ጋር አሁን በጣም እድለኛ ነኝ እኔ ትልቅ የሆነ እድል አለኝ ብሎ የሚናገርበት ሂደት አለኝ እና ያው በጣም ይገርም ሂደት አለ ማለት ነው ምክንያቱም ወዲያው ከተምርቶ አለም እንደወጣ ወደ ስራ በፍጥነት ይገባል ማለት ነው ስለዚህ ትልቅ እድል አይደለም ይላል እንዲሁም ደግሞ ለምሳሌ ሎተሪን የምናይ ሎተሪን ቆርጠው የሚወጣላችሁ ሰው በጣም ፈልጌ የሆነ እድለኛ ናቸው ስለዚህ እደላኛነታቸው ደግሞ በጣም በጣም ብዙ ሰዎችን የሚቀይር ህይወት የሚያዩበትና ብዙ ባላሰቡት መንገድ ትልቅ የሆነ ገቢ የሚያገኙበት ሂደት አለ ማለት ነው ስለዚህ ይህሽ ደግሞ የአንዳንዱን የስራ ሂደት ውስጥ ማለት ነው እድለኝነትን ስናይ በጣም በጣም ትልቅ የሆነ እውቅና እንዲኖረን አረጌ ይወርቡናል ማለት ነው እና ጠቅለል አድርገህ ስናየው እድለኛነት በጣም በጣም ትልቅ የሆነ ጥቅም አለ ማለት ነው እድለኛ መሆን ማለት ነው ብዙ ነገሮችን ያው ስንመለከት ብዙ ሰዎች እድላቸው በጣም አሪፍ የሚሆንበት ሂደት አለ ማለት ነው አንድ ሰው ደግሞ ትንሽ ላይ አሸጋሪ የሚሆንበት ሂደት አለ ማለት ነው እንግዲህ በጣም በተለያየ መንገድ የሚመጣና የሚተገበር ሂደት አለ ማለት ነው ስለዚህ ለእያንዳንዱ ነገር ያው ትልቅ የሆነ የእድል የምናይበት እንደሆነ እድላችንን በደንብ መጠቀም እንዴት እንዳለብን እናውቅ አሰላሰል ትልቁ የኛ ድርሻችን የሚሆንበት ሂደት አለ ማለት ነው ይሄንን ካወቀን በጣም ብዙ ሰዎችን ብዙ አካባቢያችን ያሉ ሰዎችን በደንብ መርዳት እና በደንብ ማገዝ የምንችልበት ይልህ ስራ አለ ይሄንን እድላችንን በሚገባ መጠቀም እና በጥሩ መንገድ ስናየው በጥሩ ሁኔታ ውስጥ ስንገልጸው ለእያንዳንዱ ነገር ተጠያቂነታችንን በደንብ ማስፋት እና ብዙ ነገሮችን ለመቀየር ብዙ እውቀቶችን እና ልምዶችን መቀየር ለመቻል በጣም ብዙ ልምዶችን ማካበት ለሰዎች ደግሞ መንገርም ሊኖርብን ይችላል እና እንደ አጠቃላይ እድለኝነት ሲኖረን ብዙ ነገሮችን የሚለወጡበት ብዙም ባላሰብነው መንገድ ህይወታችን ሙሉ በሙሉ ተቀይሮ ትልቅ የሆነ የእውቅና ደረጃ ላይ ወይም ደግሞ የእውቀት ደረጃ ላይ የምንደርስበት ሂደት አለና ስለዚህ ይሄንን ግንዛቤ ውስጥ ከተን እንግዲህ በተቻለ አቅም በተቻለ ልምድ እንግዲህ የተቻለ እውቀት እንዲኖረን ማድረገኛ ድርሻ ይሆናል ማለት ነው ለአንድ አጠቃላይ እድለኛ ስንሆን ብዙ ነገሮችን መቀየር እና ብዙ ነገሮችን መተግበር ስለምንችል ይሄንን ከግንዛቤ ውስጥ ከተለያን አንዱ ነገር ትልቅ የሆነ ዋስትና ለራሳችን የምንሆንበት ሂደት አለና እና ለአጠቃላይ ይሄንን በተገኘ መንገድ መተግበራችን ትልቅ የሆነ ልምድና እውቀት እንይዝበታለን ማለት ነው እና እድለኝነት

እሺ በጣም ጥሩ እንግዲህ ብዙ ጥያቄዎችን በጣም በጣም እያየንባቸው ያለንባቸው ሂደት አለና። እንግዲህ ብዙ ነገሮችን እየተረዳና ያው እንግዲህ ያለንበት ሂደት አለ እንግዲህ ማየት የሚል እንግዲህ ነው ማየት ማለት ያው ብዙ ነገሮችን የምናይበት ሂደት አለ ማለት ነው። ለምሳሌ በትምህርት አለም ሊሆን ይችላል ድምር አላውቅም የስራ አለም ውስጥ ሊሆን ይችላል እንግዲህ በብዙ መንገድ የአንዳንዱን ነገር ያው ቅድሚያ ባለማየታችን ብዙ ስትሮች ውስጥ ልንገባ እንችላለን። እንዲሁ ደግሞ ብዙ ትልቅ የሆነ የተሻለ ነገር ውስጥ የምንገባበት ሂደት አለና ይሄ ደግሞ እንግዲህ በጣም ልዩ የሚያደርግበት ሂደት አለ ማለት ነው። እያንዳንዳችን እያንዳንዳችን ሰው ትልቅ የሆነ ግንዛቤን የሚፈጥር ነገርን ስንመለከት አለ ማለት ነው። እና እንደአንዱ እውቀታችንም ደግሞ በተቻለ መጠን በተቻለ መጠን ትልቅ የሆነ ልምድ እንዲኖረን ትልቅ የሆነ እውቅና እንዲኖረን የምናደርግበት ሂደት ለማለት ነው ለራሳችን ስለዚህ ማየትን ስናይ በጣም በብዙ መንገድ ልናየው እንችላለን ማለት ነው። ለምሳሌ አንድ ሰው የሆነ ወደ ንግድ አለም ሊገባ ቢፈልግ እንግዲህ በጣም ብዙ ነገሮችን ማጠንጠን ያለበት ብዙ ነገሮችን ማየት እና ለማወቅ መዘጋጀት ያለበት ያው በሚገባ እንግዲህ ያንን ንግድ አለም ስራ ነው ደግሞ ያንን የጥሩ የሆነ ግንዛቤ ያለውን የእውቀት ሂደት ነው ማለት ነው። እና እንግዲህ ብዙ ነገሮችን የሚያነፈንፍበት ወይም ደግሞ ለዛ ነገር በጣም በፍጥነት የሚያይበት ሰዎችን እንዲሁ ደግሞ የሚጠይቅበት ሂደት ይኖራል። በጣም በጣም ብዙ ነገሮችን ለማወቅ በፍጥነት እየሄደ ይሄ ነገር እንዴት ነው እንዲህ ነው እንዲህ ነው እኔ ያሰብኩት በጣም ወደ ቢዝነስ አለሙ ልገባ ስለሆነ ይሄንን ምን ትመክረኛለህ ብሎ ወደንብ ሰዎች የሚጠይቅበት ሂደት አለ ማለት ነው። ይሄ ጊዜ ላይ እንግዲህ በጣም ብዙ ነገሮች የሚለወጡበት ሂደት አለ ማለት ነው። የሰውየው ላይ ምክንያቱም የእያንዳንዱ ነገር ሰውየው ሰው ጠያቂ ባይሆንም ያው በጣም በጣም ከፍተኛ የሆነ የልምድ ክህሎትን ከሰዎች የሚያዳብርበት ሂደት አለ ማለት ነው። እና ብዙ ጊዜ ስናየው የእያንዳንዱ ነገር ልዩ ወይም ደግሞ ይሄንን ወደ ንግድ ሊገባ የፈለገ ሰው በሚገባ ማየት የሚፈልግበትን ነገር በጣም በብዙ መንገድ የሚተረገሙበት ሂደት ይኖራል ማለት ነው። እና የሚገባ ከሰዎች የሚሰበስበውን እውቀት እንግዲህ በጣም በተሻለ አቅም በተቻለ እውቀት እንግዲህ አሻሽሎት የተቻለውን አቅም ሁሉ ለማድረግ ዝግጁ የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንንም ደግሞ በተቻለ መጠን በተሻለ እውቀት እና በተሻለ ልምድ በሚገባ መስራት ትልቅ የሆነ ሀላፊነት ይሆናል ማለት ነው። ስለዚህ ይሄንን ከግንዛቤ ከተን ለእያንዳንዱ ነገር ተጠያቂነታችንን ከፍ እንዲል መስራት ይኖርብናል ማለት ነው። እና ለምሳሌ እኔ አሁን ወደ እንዳልኩት ወደ እዚህ ወደ ንግዱ ሂደት ለመግባት በጣም ሳባሰብኩ በጊዜ ትልቅ የሆነ የመጠየቅ ሂደት ወይም ደግሞ ሰዎችን በጣም በብዙ መንገድ የጠየኩበት እውነት አለና ይሄ ደግሞ ትልቅ የሆነ ለኔ ሊገባኝ የቻለውን ነገር የተረዳሁበት ሂደት አለ ማለት ነው። እና ይሄ በጣም በጣም ትልቅ የሆነ አቅም ያለው ነገር ነው ማለት ነው። እንዲሁም ደግሞ እንግዲህ መጠየቅን ስናይ ለየትኛው ነገር በጣም ለመጠየቅ ዝግጁ የሆነ ሰው ብዙ ነገሮችን የመያዝ እና ብዙ ነገሮችን የማወቅ ትልቅ ጉጉት እና ትልቅ አእምሮ ስላለው። ይሄንን ከግንዛቤ ከቶ እንግዲህ ይለኛል አንዳንዱ ነገር በጣም ትልቅ የሆነ ምልከታን የምናይበት ሂደት አለና ስለዚህ ይሄንን ተረድተን በተገቢው መንገድ ማየትና መረዳት እኛ ድርሻ የሚሆንበት እውበት አለ እና ስለዚህ ለእያንዳንዱ ነገር ጥያቄ ነታኪነ ስፋ ማድረግ እንዲሁ ደግሞ በጥሩ መንገድ መተግበር የኛ ትልቁ ብልጫችን መሆን አለበት ማለት ነው። ስለዚህ ይሄንንም በደንብ አይተን በደንብ ተሰርተን ያው ለእያንዳንዱ ነገር ተጠያቂነታችንን ከፍ አድርግተን በጣም በጣም ነው ልዩ በሆነ መንገድ አውቀነው ይሄንን በተግባር የምናይበት ሂደት ይኑርራል ማለት ነው። ስለዚህ ትልቅ የሆነ ምልከታ እንዲኖረን ትልቅ የሆነ እውቀት እንዲኖረን በሚገባ የማየት ማየት ሂደታችንን ወይም ደግሞ እያንዳንዱን ነገር ስናይ በደንብ መጠየቅ እና ሰዎችን እንዲያብራሩልን ማድረግ የኛ ድርሻ ይሆናል ማለት ነው። ስለዚህ ይህንንም በደንብ ካደረግን ሰዎች በሚገባ ከእኛ ጋር ተግባብተን እንዲቀጥሉ እኛን ከእነሱ ጋር ተግባብተን እንድንቀጥል የምናደርግበት ሂደት አለ ማለት ነው። ስለዚህ ይህንን በተገቢው መንገድ መስራት እኛ ሀላፊነት እና የኛ ልምድ መሆን አለበት ብዬ ነው የማስበው። አንድ አጠቃላይ ይህንን የማሰላሰለኝ ደግሞ የማየት ሂደት በጣም በተገቢው መንገድ ከተገበረው ብዙ ነገሮች የሚለወጡበት ባለሰብነው መንገድ የሚቀይሩበት ሂደት ስላለ ይህንን ከግንዛቤ ከተን በአሪፍ ሁኔታ መቀጠል ይኖርብናል ማለት ነው። እና እንደ አጠቃላይ እንግዲህ ይህንን መጠቀማችን ትልቅ የሆነ ጥሩ የሚባል ሂደት አለው። እና ይሄን ይመስላል እንደ አጠቃላይ የማየትን ሂደት ስንመለከተው ማለት ነው። እንደ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄአችን ስንገባ ያው ዳቦ የሚል ጥያቄ ነው እንግዲህ ዳቦን ስንመለከት ያው በሚገባ እወዳለሁ በሚገባ ደስ ይለኛል ማለት ነው። ዳቦ እንግዲህ በጣም በጣም በብዙ መንገድ ልንሰራው የምንችልበት ሂደት አለና ዳቦ ስናየው በጣም ልዩ የሆነ ግንዛቤንም ይዘን ዳቦን ለመስራት የምናስብ በጣም ብዙ ነገሮችን የምንቀይርበት ሂደት ይኖራል ብየ ነው። ማምነው እንግዲህ ዳቦን ስናይ ከተለያዩ የጥራጥሬ እህሎች በጣም በጣም የተለያዩ የዘር አይነቶች ማለት ነው ለምሳሌ ከስንዴ ውስጥ ስናየው። በጣም ብዙ የስንዴ አይነቶች ስላሉ ያው ከነሱ ውስጥ እንግዲህ የተለያዩ የዳቦ አይነት የሚሆንበት ሂደት አለና ማለት ነው እነኚህ የስንዴ አይነቶች ደግሞ በጣም ለእኛ ትልቅ የሆነ ተስማሚ ሊሆን የሚችሉበትም ሂደት አለ አስቸጋሪም ሊሆን የሚችሉበት ሂደት አለ ማለት ነው። ስለዚህ ይህንንም በጣም በጣም ተረድተን እና አውቀን መተግበር ይኖርብናል ማለት ነው። እነኚህን የስንዴ አይነቶች ማለት ነው እና በሆነ ርዕስ ይሄ ስራየ እንግዲህ ጥሩ ይሆናል የዳቦ የማምረት ዳቦ የመጋገር ወይም ደግሞ ዳቦ የማካፋፈልም ሂደት እንግዲህ ትልቅ የሆነ ገበያ አልኖርም የሚችል ትልቅ የሆነ ንግድ ነው ማለት ነው። በጣም ብዙ ሰዎች አሪፍ ህይወታቸውን እየኖሩበት ያሉበት ሂደት አለ ማለት ነው። በዳቦ ዙሪያ እንዲሁም ደግሞ ዳቦን ሆኖ ስንመለከት ያው በብዙ መንገድ የሚሰራበት ሂደት አለማለት ነው። ለምሳሌ በእኛ አካባቢው ወይም ደግሞ እኛ ባለንበት ይደል ዳቦ እንግዲህ ስናየው በጣም በተለያዩ ስንዴ አዘር ትህሎች እንግዲህ ያው ጥራጥሬ ማለት ነው። ስንዴን እንግዲህ በጣም በርካታ የስንዴ አይነት አለ ማለት ነው። ስንዴ እንኳን ስናይና ስለልጄ ያንን የስንዴ አቅም ያለው ያንን የዳቦ ሂደት እንግዲህ በጣም በብዙ መንገድ የሚለዩበት ሂደት ይኖራል ማለት ነው። የትኛው አሪፍ ነው የትኛው አይደለም የሚለውን በጣም በጣም በቀላሉሉ የሚለይበት ሂደት አለ ማለት ነው። እና ይሄንን ከገንዘቤ ውስጥ አስገብተን ያው በተቻለ አቅም በተቻለ ልምድ ይሄንን ከዚሁ ጋ አያይዘን ትልቅ የሆነ የእውቀት ሂደትን በደንብ የምናሰራበትና በደንብ የምናይበት ሂደት ስላለ ዳቦን እንግዲህ በጣም በብዙ መንገድ መጋገር የምንችልበት ሂደት አለ ማለት ነው። እና ለምሳሌ ከስንዴዎቹ አይነቶች በደንብ ስናይ ለምሳሌ አንድ ሾሪማ የምትባለው ኪንግ በር የምትባለው በጣም በጣም ፈጣን የሆኑ የእህል አይነቶች እንዲሁ ደግሞ ዲበን የሚባሉ እነኚህ እነኚህ አሁን በእኛ በሀገራችን በጣም በጣም ከፍተኛ የሆነ ምርት እና ከፍተኛ የሆነ የዳቦ ማማር ሂደቱ በጣም ትልቅ የሆነ ልዩነት የምትፈጥሩበት ሂደት አለ ማለት ነው። ከሌላው ጋር እና በጣም የሚለያይበት ሂደት አለ ማለት ነው። እና ጠቅለል ያለ ደግሞ እውቀትን ጠቅለል ያለ ልምድን ደግሞ ለማወቅ ለመረዳት በጣም የተቻለውን ያህል የተቻለውን ልምድ ያህል ማወቅና ማሰላሰል የኛ ድርሻ የሚሆንበት ሂደት አለና እያንዳንዱ ነገር ደግሞ በእያንዳንዱ ልምድ ደግሞ ያው ዳቦን አስመልክተን በጣም ልዩ የሆነ የስራ ወግ እና ባህል እንዲኖረን ማረግ የኛ ትልቁ ሀላፊነታችን ነው ማለት ነው። ስለዚህ ይህንን አስመልክቶ በጣም በከፍተኛ ሁኔታ እንግዲህ የተሻለ ሰው የተሻለ ልምድ እንዲኖረን ማድረግ የኛ ድርሻ ይሆናል ማለት ነው። እንዳጠቃላይ እና ከዚህ አንፃር እንግዲህ በጣም ብዙ ነገሮችን መለወጥ ብዙ ነገሮችን ማወቅና መረዳት የኛ ትልቁ ሀላፊነታችን የሚሆንበት ሁነት አለ ማለት ነው። ስለዚህ ይሄንን ከግንዛቤ አስገብተን ያው ብዙ ነገሮችን መቀየርና ማሰላሰል የምንችልበት ሁነት አለ ማለት ነው። እና ከዚህ ጋር ተያይዞ በጣም ትልቅ የሆነ ልምድ እንዲኖረን ትልቅ የሆነ እውቀት እንዲኖረን ማድርግ የኛ ትልቁ ሀላፊነታችን ይሆናል ማለት ነው። ስለዚህ በእያንዳንዱ ነገር ያው ተጠያቂነታችንንም በደንብ ማስፋት ይኖርብናል ማለት ነው። እና አንድ አጠቃላይ ትልቅ የሆነ ልምድና ትልቅ የሆነ ግንዛቤ እንዲኖረን ማድረግ የኛ ትልቁ የእውቀት ሂደታችን ነው ብዬ ነው የማስበው። ስለዚህ ይህንንም በደንብ በተቻለ አቅም በተቻለ ሂደት ውስጥ እንግዲህ ጥሩ አድርግተን መመልከትና ጥሩ አድርግተን ማየት የኛ ድርሻ ይሆናል ማለት ነው። እና እንደ አጠቃላይ ይሄንን ከግነዛቤ ውስጥ ገብተን ዳቦን በሚገባ መድፋት በሚገባ መስራት ወይም ደግሞ በሚገባ መጋገር ትልቅ የሆነ አቅምና ትልቅ የሆነ ጉልበት ትልቅ ነው እውቀት ያስፈልገዋል ብዬ ነው የማስበው። ስለዚህ ይህንን ግንዛቤ ውስጥ ከተን እንግዲህ ብዙ ነገሮችን ለመቀየር ማሰብና ማሰላሰል የኛ ትልቁ የሆነ ድርሻ መሆን አለበት ማለት ነው። እና ይህንን በደንብ ማየት እና ማመን የኛ ትልቁ ሀላፊነት መሆን አለበት እና እንደ አጠቃላይ ትልቅ የሆነ እውቅናን እንድንይዝም ሆነ እውቀታችንን እንዲዳብር ዳቦን እንግዲህ በተቻለ አቅም በማለሙያነት ለመስራት ወይም ደግሞ ለመጋገር ትልቅ የሆነ እውቀት የሚያስፈልግበት ሂደት ስላለ ይቺን ደግሞ በቀላሉ አውቀና ተረድተን ዳቦ መድፋትን በደንብ ማየትና መመርመር ይኖርብናል ማለት ነው። እንደ አንድ አጠቃላይ ይሄንን ማወቅ ይኖርብናል ብዬ

እሺ በጣም ጥሩ እንግዲህ ወደ ቀጣይ ጥያቄችንም ስንገባ ያው መልእክት የሚል ጥያቄ ነው? እንግዲህ መልእክት እንግዲህ በተለያየ መንገድ ለሰዎች ልናደርስ እና እንዲሁ ደግሞ ሊደርስ የሚችልበት ሂደት አለ ማለት ነው። እኔ እንግዲህ በሚገባ መልእክቶችን በጣም በብዙ መንገድ ሰዎች እንዳሳላልፍ ወይም ደግሞ ለሰዎች እንዲህ ነገር በጣም በጥልቀት ሰዎች የሚጠይቁኝ ሂደት አለ እንዲሁም ደግሞ በደንብ እኔም የተባልኩትን ወይም ደግሞ እያንዳንዱን ነገር በተቻለ አቅም የማስተካክልበት ሂደት አለ ማለት ነው። እንግዲህ ሰዎችን በሚገባ ለሰዎች መልእክት በደንብ እምልክበት ሂደት አለ ማለት ነው እንዲሁም ደግሞ በጣም በዝም ብዙ መንገድ። መልእክት የሚልክበት ሂደት አለ ማለት ለምሳሌ በስልኬ እጠቀማለሁ በተለያዩ በኤስኤምኤስ በኢሜል በተለያየ ነገር እጠቀማለሁ ማለት ነው። እንግዲህ ይሄንን የማደርገው በዋናነት ሰዎች በሚገባ ነው ለመርዳትም ሆነ በሚገባ አብሮኝ እንዲሰሩ ለማድረግ እንዲሁ ደግሞ በጣም በጣም ደመኞቼን በሚገባ ተንከባክቤ ለመያዝ ነው። ይቺን ነገር በደንብ የምትጠቀምባት ማለት ነው። ስለዚህ ደንበኞቼ ደግሞ ያቺን ያዩ እንዲሁ ደሞ የተለያዩ ሂደቶችም ሲያዩ በጣም በከፍተኛ ሁኔታ ገቢ የሚጨምልኝር ሂደት አለ እና ስለዚህ ይሄንን ተመልክቶ አስመርቼ ነው። እንግዲህ በሚገባ የተለያዩ መልእክቶች ሲመጡ ማስተላለፍ አለብኝ ወይም ደግሞ መንገር ላለብኝ ሰው በጣም በጣም በጥሩ መንገድ አስተካክዬ ለዛ ሰው የምነግረው ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ የሆነ አቅም ነው ማለት ነው። ለኛ እና ይሄንን በደንብ ተረድተን እያንዳንዱ ነገር በተግባራዊ መልኩ መቀየር እና ለብዙ ነገሮችን ጥሩ አድርግተን ለማስተካከል ትልቅ የሆነ ድርሻ ስላለው ይሄንን በደንብ አውቀን እና ተገንዝበን የተቻለንን ያህል ማድረግ የኛ ትልቁ ሀላፊነታችን ነው ማለት ነው። ስለዚህ ይሄንን በግንዛቤ ውስጥ ከተን ለእያንዳንዱ እውቀታችን ለእያንዳንዱ ሂደት በተቻለ መጠን በተቻለ መጠን ማስተካከል እና ማሰላሰል የኛ ሀላፊነት ነው ማለት ነው። ስለዚህ መልእክትን ስንመለከት መልእክታችንን በደንብ ለማመና ለመስባት ከሰዎች የምናገኘውን የተለያዩ የእውቀት አይነቶችንም በደንብ ተረድተን በጣም ልዩ በሆነ መንገድ ተግባራዊ አድርግተን ለእያንዳንዱ ነገር ተጠያቄነታችንን ሰፋ አድርግተን ማየትና መመልከት ይኖርብናል ማለት ነው። ስዚህ ለእያንዳንዱ የእውቀት መጀመሪያውም ወይም ደግሞ ለእውቀት መነሻ ይሄንን መተግበራችን ትልቅ የሆነ ድርሻ ይኖረዋል ብዬ ነው የማስበው ስለዚህ ይህንን ከግንዛቤ ውስጥ ከትን በጣም በጥሩ መንገድ ማሰላሰል ወይም ደግሞ ለብዙ ነገሮች ሀሳባችንን መግለጽ የኛ ትልቅ የሆነ ለውጥ ነው ብዬ ነው የማስበው። ስለዚህ ብዙ መልእክቶች ሲላኩልን ብዙ ባላወቅናቸው ነገሮች እንግዲህ የሚላክልን ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በተቸ በተለያየ የሙያ ሂደት ውስጥ ትልቅ የሆነ እገልግሎት በደንብ ልንሰጣቸው ይገባናል ማለት ነው። አገልግሎታችንን እንግዲህ በደንብ ለመስጠት እንግዲህ ያው የተለያዩ መልእክቶች ሲደርሱን እኛ ያንኛ መልእክቶች አንዳንድ መልእክቶች ለእኛ ትልቅ የሆነ አቅም እንዲኖራቸው የሚያደርጉበት ሂደት አለ ማለት ነው። እኛ በደንብ እንባለን አንዳንድ መልእክት ወይ ደግሞ አስቸጋሪ የሚሆኑበት ሂደት አለ እና ስለዚህ ይሄንን በደንብ አይተን በደንብ ተረድተን እንግዲህ መልእክታችንን በስነ ስርዓት መጠቀም ወይም ደግሞ በተገቢው መንገድ ለሰዎች መላክ ትልቅ የሆነ ድርሻ ነው ብዬ ነው የማስበው። ለእኛ እና ለእያንዳንዱ እውቀታችንም ትልቅ የሆነ ሂደትን የሚጨምርልን ነው ብዬ ነው የማስበው። ስለዚህ ይሄንን የእውቀት ጥግ የእውቀት ማማ ላይ ለመውጣት በጣም ብዙ ነገሮችን ቀይረን ብዙ ነገሮችን አውቀን ብዙ ነገሮችን ተንትነን ያው እንግዲህ ለሰዎች መልእክቱ ለማድረስ እንዲሁም ደግሞ የታሰበውን ያህል አላማ በደንብ መተግበር እኛ ትልቁ ትልቁ ድርሻችን መሆን አለበት ማለት ነው። ስለዚህ በጣም በብዙ መንገድ መልእክቶች ሲላኩልን ወይም ደግሞ እኛም እንግዲህ የተለያዩ መልእክቶችን ለተለያዩ ሰዎች ልንልክ እንችላለን ማለት ነው። በጣም ለየት አርግተን ስናየው እኔ በሚገባ እንግዲህ አሁን ለሰዎች መልእክት የምልክበት ሂደት አለ ማለት ነው። በጣም በጣም በከፍተኛ ሁነት ውስጥ የምልክበት ሂደት አለ ማለት አልፎ አልፎ አንዳንድ አሸጋሪ የሚሆን ነገሮች ስለሚኖሩ ያን በደንብ ለሰዎች ለማስረዳት እና በደንብ እንዲያውቁ ለማድረግ እንግዲህ በደንብ የምጠቀምበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ከተንል እንግዲህ በጣም በጥሩ መንገድ መስራትና ማስላሰል ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ልክ ትልቅ የሆነ እውቀትና ትልቅ የሆነ ብልሃት በሚገባ መስራትና በጣም በጥሩ መንገድ ማሰላሰል ይኖርብናል ብየ አስባለሁ። ስለዚህ ይሄንን ጥሩ እርገተን ከሰራን ጥሩ እርገተን ከገለጽን በጣም ብዙ ነገሮችን የመቀየር አቅማችን ሰፊ ይሆናል ማለት ነው። ስለዚህ ይሄንን አይተን እንግዲህ ያው የተሻለ እውቀት እና የተሻለ ልምድ ከሰዎች ለማግኘት የተለያዩ መልእክቶችን መላክ የተለያዩ እውቀቶችን ከእነሱ ለመሰብሰብ ብዙ ነገሮችን ማሰላሰል የኛ ድርሻ ይሆናል ማለት ነው። ስለዚህ እንደ አጠቃላይ ለብዙ ሰዎች መልእክት የምልከውን ያህል ሰዎች በብዙ መንገድ ይልኩልኛል ስለዚህ ይሄንን አጣጥሜው በጥሩ መንገድ የማስኬደው ሂደት አለና። ስለዚህ ጥሩ ሂደት

እሺ በጣም ጥሩ ቀጣዩ ጥያቄያችን እንግዲህ ጫማ የሚል ጥያቄ ነው እንግዲህ ስለ ጫማ ስንመለከት በጣም በጣም በዚህ ጊዜ ላይ ጫማዎች እንግዲህ በተለያየ አይነት ሞድ በተለያየ ሂደቶች እየመጡ ይገኛሉ ማለት ነው። እንግዲህ ጫማ እኔ በሚገባ ያው የምንገዛበት ሂደት አለ ማለት ነው ለማድረግ እና ብዙ ነገሮችን የጫማ ልምዶችን ሳይ በጣም በብዙ ከፍተኛ እውነት ውስጥ አሁን አሁን ላይ እየመጡ ያሉ ጫማዎች በጣም ልዩና በጣም አመርቂ የሆኑ ጫማ አይነቶችን በጣም እየመጡ ነው ማለት ነው። ስለዚህ እነዚህ ጫማ ወይ ደግሞ ልዩ የሆነ ግንዛቤን የሚሰጡን የጫማ አይነቶች ናቸው ማለት ነው። ስለዚህ ጫማችንን እንግዲህ በምን አይነት መንገድ እንጠቀማለን የሚለውን ስናይ በጣም በልዩ ልዩ መንገድ እናያለን ማለት ነው። ጫማን እንግዲህ በጣም በጣም ጥሩ የሆኑ ጫማዎች እንዲሁ ደግሞ ጥሩ የሆኑ የጫማ አይነቶችን እንግዲህ ስናይ ያው በጣም በተለያየ መንገድ ልናያቸው እንችላለን ማለት ነው። ጫማዎቹን እንግዲህ በአዋናነት ጫማዎቹ የተለያየ ክህሎት ያለንን ወይም ደግሞ የተለያየ ልምድ ያለንን የሚገልጽበት ሂደት አለ ማለት ነው። በጣም በዋናነት እንግዲህ ስለ ጫማዎችም ስናይ ብዙ ነገሮችን ተገቢውን ሂደታችንን እኛም መጠቀም ይኖርብናል ማለት ነው። ጫማ እንግዲህ በጣም በተለያየ መንገድ በሀገራችን ትላልቅ የጫማ ነጋዴዎች ያሉበት ሂደት አለ እንዲሁ ደግሞ ትላልቅ ወጣቶች በጣም በጥሩ ጫማ ንግድ ውስጥ የተሰማሩ በጣም ብዙ ወጣቶች አሉ ማለት ነው። እንግዲህ ጫማ ስንመለከት ያው በተለያየ መጠን በተለያየ አቅም በተለያየ ክህሎታችን የኛን አቅም በሚወክሉ መንገድ ስለሚኖሩ እነኚህን ደግሞ በጣም በተገቢ መንገድ ማየትና መተግበር ትልቁ የሆነ የሙያ ሂደት አለው ማለት ነው። እንግዲህ ጫማን ስናይ ያው በተለያየ መንገድ የጫማችን በጣም ምርጥና አሪፍ የሚሆንበት ሂደት አለ ማለት ነው። እና ይሄንን ደግሞ በዋናነት እና ጫማ ትልቅ የሆነ ድርሻ ያለው ነገር ነው ብዬ ነው የማስበው ምክንያቱም ብዙ ነገሮችን ለመለወጥ ጫማችን ትልቅ የሆነ አቅም እንዲኖረን ትልቅ የሆነ ዋስትና እንዲኖረን የምናደርግበት ሂደት አለ ማለት ነው። በጫማችን ዙሪያ እና ይሄ በጣም ትልቅ የሆነ ለኛ ጥሩ የሚባል ነገር ነው ብዬ ነው የማስበው ምክንያቱም ጫማችን እንግዲህ ትልቅ የሆነ አቅም ወይም ደግሞ ልምድ እንዲኖረን በደንብ ጫማችንን አይተን ትልቅ የሆነ ልምዳችንን የምናሰፋበት ሂደት አለ ማለት ነው። በጫማ በኩል እና ጫማ እንግዲህ በጣም ለሰው ልጅ መሰረታዊ ከሚባሉ የአለባበስ ሂደቶች ውስጥ ያመለካከትም ሆነ ለእያንዳንዱ ነገራችን እንግዲህ ጫማ ሲኖረን በጣም ጥሩ ነው ማለት ነው እንግዲህ በሚገባ ዋናው እና የመጀመሪያው አስፈላጊ ከሆኑ ነገሮች መካከል አንዱ ጫማ ነው ማለት ነው። ስለዚህ የጫማ ደግሞ በተለያየ ጊዜ በሚናይበት ሂደት ለምሳሌ ጫማ ሳናደርግ ስንቀሳቀስ እና ጫማ ለብሰን ስንቀሳቀስ ምንም አይነት የተለያየ ስሜት ነው የሚሰማ ማለት ነው። ስለዚህ ጫማችንን ማድረጋችን በጣም ትልቅ የሆነ ደስ የሚል ስሜት ይኖረዋል ማለት ነው። ስለዚህ ይሄንን ተረድተን በጥሩ መንገድ የተቻለ አቅም ያለውን ወይም ደግሞ በጣም ጽድት ያለ ጫማ ማድረግ በጣም ነኝ ትልቅ የሆነ ጥቅም አለ ማለት ነው። ምክንያቱም እንደፈለገ ስንራመድም ሆነ ስንቀሳቀስ ትልቅ የሆነ ጥቅም የሚሰጠን ነው ብዬ ነው የማስበው ስለዚህ ይሄንን ከግንዛቤ ውስጥ ከተን በጣም በጥሩ መንገድ ጫማ አጠቃቀማችንን ለየት ያለ ማድረግ የኛ ሀላፊነት ነው ማለት ነው። ስለዚህ ይሄንን በደንብ ተረድተን ለእያንዳንዱ ነገር ጫማችንን በጣም በጣም በተገቢው መንገድ ጫማ ማድረግ ወይም ደግሞ መተግበር መሄድን በጣም በልዩ መንገድ መጠቀም የኛ ትልቁ ትልቁ ድርሻችን መሆን አለበት ብዬ ነው የማስበው ስለዚህ ጫማችንን በልዩ ሁኔታ መጠቀም በጣም በጣም ትልቅ የሆነ ጥቅም አለው ማለት ነው። እና ይሄንን ልዩ የሆነ ጥቅም በተገቢው መንገድ ከተጠቀምነው ብዙ ነገሮችን ለውጠን ብዙ ነገሮችን እውቀት አግኝተንበት በእያንዳንዱ ነገር ላይ ትልቅ የሆነ ልምድና ክህሎት የምናይበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ ተረድተን እያንዳንዱን ነገር መለወጥና መቀየር የምንችልበት ሂደት አለ ማለት ነው። ስለዚህ ይህንን ከግንዛቤ ውስጥ ከተን እያንዳንዱን ጥያቄያችንም ሆነ ልምዳችንን በጣም በጥሩ መንገድ ማስተካከል የምንችልበት ሂደት ስላለ እንግዲህ ጫማ እንግዲህ ትልቅ የሆነ ለእኛ መሰረታዊ ከሚባለው ሂደት አንዱ ስለሆነ በሚገባ ገዝተን አሪፍ ጫማዎችን ማድረግ ለእኛ ትልቅ የሆነ ደስ የሚል ስሜት አለው ማለት ነው። ስለዚህ ይሄንን በተገቢው መንገድ ማድረግ ይኖርብናል ማለት ነው። እንደ አጠቃላይ ይሄንን ጥሩ የሆነ የጫማ ባለሙያነት ደግሞ የጫማ የማድረግ ክህሎትንም በደንብ መስራት እና በእያንዳንዱ ነገር መተንተን ለኛ ትልቅ የሆነ ስሜት ይሰጠናል ብዬ ነው የማስበው። ስለዚህ ለተለያዩ ቆሻሻዎችን ለተለያዩ እግራችንን እንዲወጉ የሚችሉ ነገሮችንም በሚገባ እግራችንን የምንጠብቅበት ሂደት አለ ማለት ነው። አሪፍ ጫማ ስናደርግ ማለት ነው ስለዚህ አሁን ላይ በጣም ከባባድ ጫማዎች አሉ በጣም አሪፍ አሪፍ ውድ ውድ የሆኑ ጫማዎች አሉ እና እነኚህንም በደንብ ማየት እና መረዳት ስለሚችል እያንዳንዱ ነገር ማወቅ አለብን ማለት ነው። እንደ አጠቃላይ ይሄንን ይመስላል የጫማ ሂደታችን ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄችን ስንገባ ያው ቀጣዩ ጥያቄችን የሚለን ስልጠና የም ነው። እንግዲህ ስልጠናን ስንመለከት በብዙ መንገድ እኔ የወሰድኩበት ሂደት አለ። ያው ስልጠና እንኳን በተገቢው መንገድ በደንቡ ባልሰጥም በተወሰነ መንገድ እንግዲህ በጣም በጣም በብዙ መንገድ የወሰድኩበት ሂደት አለ ማለት ነው። ስለዚህ ስልጠናን ስናይ ሰዎች በተለያየ አለም ውስጥ ሲሄዱ ወይም ደግሞ በተለያየ ስራ መስክ ውስጥ ሲሄዱ ብዙ ነገሮችን የማያቁበት ሂደት አለ ማለት ነው። እያንዳንዱ ነገር እንግዲህ ስንገባበት ያው እኛን የሚያደናግርበት ሂደት ስላለ ይሄ ደግሞ በጣም ትልቅ የሆነ ለኛ አስቸጋሪ የሚሆንበት ነገር ነው ማለት ነው። ስለዚህ ይሄንን በተቻለ መጠን በተቻለ ልምድና በተቻለ እውቀት የምንቀይርበት ሂደት መኖር አለበት ማለት ነው። እና ይሄንን ደግሞ በጣም በጣም በልዩ ሁኔታ ውስጥ እንግዲህ መተግበርና ማወቅና መረዳታችን ትልቅ የሆነ ስሜት የሚሰጠን ነገር ነው ብዬ ነው የማስበው። ስለዚህ እያንዳንዱን ነገር እንግዲህ ስልጠናን ለመሰልጠንም ሆነ ለማሰልጠን ትልቅ የሆነ ልምድና እውቀት ሊኖረን ይገባል ማለት ነው። ስለዚህ እያንዳንዱን ነገር በልዩ ሁኔታ እንግዲህ መቀየርና መተግበር ይኖርብናል ማለት ነው። እና እንደ አጠቃላይ ስልጠናን ስንመለከት ያው ልዩ የሆነ ግንዛቤ እንዲኖረን ወይም ደግሞ ልዩ የሆነ አመለካከት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ለእያንዳንዱ መጠይቃችን ማለት ነው በጣም በብዙ መንገድ ስልጠናን እንግዲህ ልዩ የሆነ እውቅና እንዲኖረን ማድረግ የኛ ትልቁ ሀላፊነታችን መሆን አለበት ማለት ነው። ስለዚህ በእያንዳንዱ ነገር ትልቅ የሆነ ልምድ ያለው የስልጠና ሂደት እንግዲህ መተግበር እኛ የኛ በዋናነት ዋስትናችን ሊሆንበት የሚችልበት ሂደት አለና ስለዚህ ስልጠናን ስናይ ብዙ ነገሮችን ልንማርበት ብዙ ነገሮችን ልናውቅበት ብዙ ነገሮችን ከትንታኔ ውስጥ አስገብተን በጣም በጣም በልዩ መንገድ ልንጠቀምበት የምንችልበት ሂደት አለ ማለት ነው። እና ስልጠና እንግዲህ በጣም አስፈላጊ ነገር ነው ብዙ ያላወቅናቸውን እውቀቶች በጣም በብዙ መንገድ የምናውቅበትን ህይወት ይኖራል ወይም ደግሞ ልምድ ይኖራል ማለት ነው። ስለዚህ ስልጠናውን ስንሰለጥን እንግዲህ ብዙ ጊዜ መጠንቀቅ ያለብን መሰልጠናችን ጥሩ ሆኖ ሳለ በጣም በጣም ይሄ ልናይበት የሚገባው ነገር ነው ማለት ነው። ስለዚህ ስልጠናውን እንግዲህ ስንሰለጥን ያ ሰውዬ ምን አይነት አሰልጣኝ ነው የሚለውን በጣም በጣም ይሄንን ማወቅ ይኖርብናል ማለት ነው። እና በዋናነት ትልቅ የሆነ የስልጠና ክህሎቱንም ሆነ እያንዳንዱን ያለፈውን ህይወትስ በምን አይነት መንገድ ነው ያለፈው እንዲሁም ደግሞ ስልጠናውስ ከራሱ አስቶ ነው ወይስ ከአሰበው ወይም ደግሞ ከአነበበው ብቻ ነው የሚለውን በጣም ይሄንን ማወቅና መረዳት ይኖርብናል ማለት ነው። ምክንያቱም ብዙ ጊዜ ሰዎችን ስንመለከት በደንብ ያነቡና ያንን ያነቡትን ለሰዎች እንደ ገንዘብ ወይም ደግሞ እንደ ልክ እንደ ንግድ የሚቆጥሩበት ሂደት አለ ገቢ የሚያገኙበት ሂደት አለ ማለት ነው። ይሄ ደግሞ በጣም የተሳሳተ ነገር ነው። እኔ ሙሉ በሙሉ ብዬ ነው የማስበው ምክንያቱም የሰው ልጅ ከኖረው ቢያስተምር በጣም ጥሩ ነገር ነው ብዬ ነው የማስበው ምክንያቱም ሰዎች በጣም በብዙ መንገድ የለፉና በብዙ መንገድ የታገሉ ህዝብ ነው ማለት ነው እያንዳንዱ ሰው እና ያው ቁጭ ብሎ መቼ የሚበላ አይኖርም ብዬ ነው የማስበው። ስለዚህ በጣም ይህንን ደግሞ ከግንዛቤ ውስጥ ስንከት እንግዲህ ያ ሰው የተማረውን ብቻ ሳይሆን የተማረውን እሱ ራሱ ያልተገበረውን ነገር ወይም ደግሞ በሱ ባለፈበት ህይወት ውስጥ ለሰዎች ማስተማር ካልቻለ ይሄ በጣም በጣም በጣም ትልቅ ስህተት የሆነ ነገር ነው ብዬ ነው የማስበው። ምክንያቱም ለምሳሌ እነኚህ አሁን ሰዎችን በደንብ የሚያነቃቁ ሂደት ያላቸው ሰዎች እንግዲህ ስናይ እንደዚህ ትችላለህ አንተ ጎበዝ ነህ እንዲህ ነህ እንዲያ ነህ የሚሉበት ሂደት አለ ይሄ ደግሞ ለእኛ በጣም ትልቅ የሆነ ስህተት ነው ማለት ነው። ምክንያቱም ጎበዝ መሆኑ እንዳለ ሆኖ ግን እነሱ ቤት መንገድ ሄደው የተሻለ ነገር ላይ ደርሰዋል የሚለውን ይሄንን በደንብ ማየት ይኖርብሃል ማለት ነው። ስለዚህ አንድ ሰው አንብቦ ብቻ እውቀት ሰብስቦ ለሰዎች ያንን እውቀት መርጨት ትልቅ የሆነ ስህተት ነው ብዬ ነው የማስበው። ምክንያቱም እየኖረው ወይም ደግሞ እየሰራሁ ሲሄድ ቢሆን ለሰዎችም አይከብድም ለሱም የማይከብድበት ሂደት አለማለት ነው አንድ ሰው በተማረው መሰረት ልሂድ ቢል ፈጽሞ ትክክል ላይሆን ይችላል ማለት ነው። ስለዚህ ከተኖረ ህይወት የሚሰጠን ስልጠና በደንብ መሰልጠን ለእኛ ትልቁ መሰረት ነው ብዬ ነው የማስበው። ስለዚህ ይህንን በተገቢው መንገድ መስራትና መሰልጠን ለእኛ ትልቁ ዋስትናችን ነው ማለት ነው። ስለዚህ እያንዳንዱን ስልጠና እንግዲህ በጣም በከፍተኛ ሁኔታ መሰልጠናችን ትልቅ ትልቅ የሆነ ልምድ የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ስልጠና ስንሰለጥን ለየት አርግተን ደግሞ በጥሩ መንገድ መሰልጠናችን ብዙ ነገሮችን እንድንቀይር ብዙ ነገሮችን እንድናውቅ የምናደርግበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይሄንን ስልጠና እንግዲህ በልዩ በሆነ መንገድ መሰልጠናችን ትልቅ ጥቅም እናገኛለን ብዬ አስባለሁ። ስለዚህ ስልጠናውን በደንብ ሰልጥነን ልዩ የሆነ አዉቀትና ልምድ ካገኘን በኋላ ወደምንሰራው የስራ አለም ውስጥ መግባታችን ትልቅ የሆነ ጥቅም ይኖረዋል ብዬ አስባለሁ። ስለዚህ እንደ አጠቃላይ ይሄ ለኛ ትልቅ መሰረት ነው ብዬ ነው የማስበው። ጠቅለል አድርጌቼ ሳየዉና ጥሩ የሆነ ህይወትም እንዲኖረን እናደርጋለን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄችን ስንገባ ያው ልብስ የሚል ጥያቄ ነው እንግዲህ ልብስን ስንመለከት ያው በተለያየ መንገድ ልብስ የምንለብስበት ወይም ደግሞ ልብሳችንን በጣም በጥሩ መንገድ የምናደርግበት ሂደት አለ ማለት ነው። ስለዚህ ልብሳችን በጣም በብዙ ሁኔት ውስጥ ስንመለከተው ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንረዳ የሚችልበት ሂደት አለማለት ነው። ስለዚህ ይሄንን በተገቢው መንገድ ማወቅ እና ማሰላሰል ይኖርብናል ማለት ነው። እና እንደ አጠቃላይ ልዩ የሆነ የአለባበስ ሂደታችንን በደንብ ማስፋት ወይም ደግሞ በጥሩ መንገድ ማድረግ ይኖርብናል ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ከተን አሪፍ የሆነ የአለባበስ ክህሎት እንዲኖረን ወይም ደግሞ አለባበስ ለምድ እንድኖረን እንግዲህ ልዩ የሆነ ጥረት እና ጥንቃቄ የምናደርግበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ልዩ በሆነ መንገድ እንግዲህ የመልበስ ሂደታችንን በከፍተኛ ሆነት ውስጥ ማለት ነው በጣም ልዩ አድርገን መልበስ ይኖርብናል ማለት ነው። ስለዚህ ከመልበስ ጋር ተይዞ ወይም ደግሞ ልብሳችንን በጣም በጥሩ መንገድ ከመልበስ ጋርም ስናያይዘው ልዩ የሆነ አመለካከት ልዩ የሆነ ለውጥ የምናይበት ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ ነገር ተጠያቂነታችንንም ከፍ ማድረግ ይኖርብናል እንዲሁም ደግሞ ልዩ የሆነ አመለካከት እንዲኖረን ወይም ደግሞ አስተሳሰባችንን በጣም አሪፍ እንዲሆን ማድረግ የእኛ ትልቁ ግንዛቤ መኖር አለበት ማለት ነው። ስለዚህ ይህንን ደግሞ በጣም በጥሩ መንገድ ስንገልጸው እያንዳንዱን ነገር ከልብሳችን ጋር ማያያዝ እንችላለን ማለት ነው። ልብስ ስንመለከት እንግዲህ ብዙ ነገሮችን አስበን ብዙ ነገሮችን ለማቀድ ወይም ደግሞ ለመስራት ስናስብ ልብሳችን በጣም ወሳኝ ነገር ነው ማለት ነው እንግዲህ ልብስን በሚገባ ለብሰን ወደምፈልገው ቦታ መንቀሳቀስ ትልቅ የሆነ ክብር ይኖረዋል ማለት ነው። ስለዚህ ልብስን በተገቢ መንገድ መጠቀማችን በጣም በጣም ትልቅ የሆነ አቅም እና ትልቅ የሆነ ሀይል የሚሰጠን ነው ብዬ ነው የማስበው ምክንያቱም ልብስን እንግዲህ ስናየው በጣም በብዙ መንገድ የሚሰሩበት የአለባበስ ሂደት አለ ማለት ነው። ወይም ደግሞ ልብሶች ራሱ በጣም በጣም በከፍተኛ ሁኔታ ውስጥ የሚለዋወጡ አለባበሳችንን በጣም ጥሩ የሚያደርጉበት ሂደት አለ የተለያዩ ልብስ አይነቶች አሉ ለምሳሌ ስንመለከት እነኚህ አልባሳትም የምንለብሳቸው የልብስ አይነቶች ይኖራሉ እነኚህ ነጫጮች እንዲሁም ደግሞ ለምሳሌ የተለያየ በሰርግ ጊዜ የምንለብሳቸው ሱፍ የምንላቸውን አሪፍ የልብስ አይነቶች ይኖራሉ። እንዲሁ ደግሞ ከዛ አለፍ ስንል ስናየው ያው ለየት ያለው ከዚሁ ወጣ ስንል ወይም ደግሞ ትንሽ ከዚህ ረቀቅ ስናደርገው የእያንዳንዱን የአለባበስ ሂደታችንን ለየት የምናደርግበትም የአለባበስ ሂደት አለ ማለት ነው። ለምሳሌ ኖርማል የምንለብሳቸው የተለያየው ለምሳሌ እንደ ሹራባ አይነቶች እንደ ተለያዩ እንደ ጅንስ ሱሪ አይነቶችን ስናየው አሁን በጣም ብዙ መንገድ የተለያየ አይነት የተለያየ ከለር የተለያየ ሳይዝ ያላቸው አሉ ማለት ነው። ስለዚህ በተለያየ መንገድ ይሄንን ስናይ ብዙ ጊዜ ልብስን በጣም በተገቢ መንገድ የምንጠቀምበት ወይም ደግሞ አለባበሳችንን ጥሩ የምናደርግበት ሂደት መኖር አለበት ብዬ ነው የማምነው። ምክንያቱም እያንዳንዱ እውቀታችን እያንዳንዱ ልምዳችን በብዙ መንገድ ስልጠናውን ወይም ደግሞ ለእያንዳንዱ የምናስበው ነገር ለምሳሌ በተለያየ ሰርግ ቦታ ሊሆን ይችላል እንደዚህ ስልጠና ቦታዎች እንዲሁም ደግሞ የተለያዩ ለምሳሌ የምንፈልገውን ነገር ለመገበያየት ይሆናል ገበያ እንዲሁም ደግሞ በጣም በተለያየ ጥራው ለምሳሌ ኢቨንት ጥሪዎች ሊሆን ይችላል። እነኝ እነኝ አይነት ቦታዎች ላይ አሁን ጸዳ ፎአ ብለን ዘነጥ ብለን የምንሄድባቸው የተለያዩ የልብስ አይነቶች ወይም ደግሞ የልብስ አሰራር አይነቶች ስላሉ ይህንን በደንብ ተገንዝበን በሚገባ መስራት እና በሚገባ መተግበር ትልቁ የሆነ ለእኛ መሰረት ነው ብዬ ነው የማስበው። ስለዚህ ይሄንን ደግሞ በጣም በጣም በከፍተኛ ሁኔታ ውስጥ ስንመለከተው በጣም ልዩ የሆነ የእውቀት ልምድ ላይ እውቀት ክህሎት እንዲኖረን ማድረግ የኛ ትልቁ ሀላፊነታችን ነው ብዬ ነው የማስበው። ስለዚህ ለእያንዳንዱ ነገር ለእያንዳንዱ እውቀት ለእያንዳንዱ ልምድ ትልቅ የሆነ ግንዛቤ ይዘን ሰዎችን በሚገባ በተቻለ መጠን በተቻለ መጠን እንግዲህ አሪፍ የሆነ ልብስ እንዲለብሱም መምከር ወይም ደግሞ በተቻለ አቅም ልብስን መምረጥ የተሻለ ሂደት እንዲኖረን የሚያደርግበት ነገር አለና። ስለዚህ ለምሳሌ በሰርግ በኩል ስናየው አሁን በጣም ብዙ ጊዜ የሚለበሱ የሱፍ አይነቶች ይኖራሉ እነኚህ የሱፍ አይነቶችን ስንመለከት ብዙ ጊዜ በጣም በርካታ ሰዎች ሙሉ በሙሉ ሱፍ ለብሰው መንቀሳቀስ የግድ የሚልባቸው እውነታዎች አሉ አልፎ አልፎ እና ያው በተገቢው መንገድ ይሄንን እንግዲህ ማድረጋቸው በጣም ትልቅ የሆነ ለሰርጉ ድምቀት የሚሆንበት ሂደት አለ። እና ስለዚህ ይህንን በደንብ ተራተን ያው ልዩ የሆነ አለባበሰን በጣም በአመራ መንገድ መልበሳችን ትልቅ የሆነ ጥቅም ይኖረዋል። እና ስለዚህ ይሄንን አስመልክተን በጣም ትልቅ የሆነ ልዩ የሆነ እውቅና እንዲኖረን ልብሳችንን በደንብ መልበስ አሪፍ ነው ብዬ ነው የማስበው። ስለዚህ ጻዳ ያለ ልብስም በደንብ መልበስ ያው ትልቅ የሆነ ክብር ይሆነናል ብዬ አስባለሁ። እና እንደ አጠቃላይ የአለባበስ ሂደታችንን ማሳመር ወይም ማስተካከል ይኖርብናል

እሺ በጣም ጥሩ እንግዲህ። ወደ ቀጣዩ ጥያቄአችን ስንገባ ያው አውሮፕላን የሚል ጥያቄ ነው። እንግዲህ አውሮፕላን ስንመለከት በጣም በብዙ መንገድ መመልከት እንችላለን ማለት ነው። ባገራችንም የተለያዩ እ የአይሮፕላን አይነቶች አሉ ማለት ነው። ስለዚህ የአውሮፕላን እንግዲህ በጣም በጥሩ መንገድ እንግዲህ በሚገባ ተጠቅመን ወይም ደሞ በሚገባ ወደ ምንፈልገው የአለም ሀገራት የምንቀሳቀስበት ሂደት አለና። ስለዚህ አውሮፕላን እንግዲህ ስንመለከተው በጣም በጣም በከፍተኛ እ እውነት ውስጥ እንግዲህ ከ በምድር የሚሄድ ሳይሆን በሚገባ በአየር ላይ መብረር የሚችል ትልቅ የሆነ የሰዎች ማመላለሻ የተለያዩ የ እሚያስፈልጉ ወደ ሀገር ውስጥ እሚገቡ በጣም ብዙ ነገሮችን የሚያዩበት እምኒዝበት ሂደት አለ ማለት ነው። ስለዚህ አውሮፕላንን ስንመለከት በጣም በጣም ከፍተኛ ከፍተኛ የሆነ የ እ የተለያዩ ሰዎች እንግዲህ፣ በሚፈልጉት ሀገር ላይ ከኢትዮጵያ ተነስተው እንግዲህ ወደሚፈልጉት የአለም ሀገራት ላይ የሚንቀሳቀሱበት ትልቁ በአየር ላይ በራሪው ትልቁ መጓጓዣ ነው ማለት ነው፤ አውሮፕላን ስናየው። ምክንያቱም በጣም በከፍተኛ ሁኔታ በጣም በርካታ ሰዎችን የመያዝ አቅም አለው። እንዲሁም ደሞ በጣም ሰዎች በልዩ ሁኔታ ሚጠቀሙበት ሂደት አለ ማለት ነው። እና ይሄ ደሞ ለእኛ ትልቅ ትልቅ የሆነ የ እ አውሮፕላን እ መጠቀም ሂደታችን እንግዲህ በጣም በብዙ መንገድ የምናየው ወይም የምንተነትነው ሂደት አለ ማለት ነው። እና ለእያንዳንዱ ነገር ደሞ ትንታኔያችንን በደንብ ስንመለከተው ብዙ ነገሮችን መቀየር። ብዙ ነገሮችን መተግበር የኛ ትልቁ የሆነ ልምድና፣ ክህሎት ነው ማለት ነው። እና ኢሄን ደሞ ለምሳሌ በተለያየ ትምርት አለም ውስጥ እንግዲህ የተማረ ሰው ወደ ትልቅ የሆነ የ እውቀት ደረጃ ወይም ደሞ ተለያዩ ስኮላሮችን ሲያገኝ እ እ ይሄዳል ማለት ነው። ስለዚህ በሚበርበት ጊዜ ያው በሚገባ በአውሮፕላን ነው ማለት ነው። ወደሚፈልገው የአለም ሀገራት የሚሄደው እና ይሄ እንግዲህ በጣም ልዩ የሆነ የሚያደርገው የበረራ ሂደት ነው ማለት ነው። ስለዚህ ባገራችን በጣም ትላልቅ ግዙፍ የሆኑ የአውሮፕላን አይነቶች አሉ ማለት ነው። ቢያንስ ከመቶ እስከ እስከ ሁለት መቶ ሃምሳ በላይ፣ እስከ ሶስት መቶ ሰው መያዝ የሚችሉ አቅም ያላቸው ማለት ነው። ይሄ ደግሞ በጣም ልዩ የሚያረገው የበረራ ሂደት ነው ብዬ ነው ማስበው። እና ባገራችን ትልቁ የበረራ ሂደትም በጣም በብዙ መንገድ የምናይበት ሂደት አለ ማለት ነው። እና ይሄ ደሞ በጣም ትልቅ የሆነ የበረራን ሂደት የሚገልጽልን ወይም ደሞ ባገራችን ብዙ ተሳፋሪዎች ወይም ደግሞ ብዙ እ እሚጓጓዙ ሰዎች በስራ ሊሆን ይችላል፣ በትምህርት፣ በህመም ሊሆን ይችላል እና በጉብኝትም ሊሆን ይችላል፣ በብዙ መንገድ የሚሄዱ ሂደቶች አሉ ማለት ነው። እና ይሄ ደግሞ በጣም በጣም ባገራችን ውስጥ ልዩ የሆነ ጥቅም የሚያስገኝ የ እ ሂደት ነው ማለት ነው፤ ይህ ዘርፍ ማለት ነው። ስለዚህ አውሮፕላን በሚገባ እንግዲህ ያው ወደ ምንፈልገው አገር በቀላሉ በረን ወይም ደሞ በቀላሉ በዛ በአውሮፕላን በጣም በከፍተኛ እውነት ፍጥነት ማለት ነው። በአየር ላይ እየቀዘፈ። በጣም ብዙ ሺህ ኪሎ ሜትሮችን በደንብ እየሄደ፣ ያው ወደምንፈልገው አለም አገራትጋ በሚገባ ምናርፍበት ወይም ደሞ ወደ ምንፈልገው የስራ መስክ ላይ የምንሰማራበት ሂደት አለ። እንግዲህ በሚገባ በአውሮፕላን ተንቀሳቅሰን ማለት ነው። ስለዚህ እንግዲህ ያው በምድር መኪና እንዳለው ሁሉ። በ አየር ላይም ትልቁ ከፍተኛ ልምድ ያለው ወይም ደሞ ከፍተኛ ሰዎችን የመጫን አቅም ያለው፣ አውሮፕላን አለ ማለት ነው። ስለዚህ ይሄንንም ከግንዛቤ ውስጥ ደንብ ከተን ያው እምፈልገው አለም ሀገራት ላይ በደንብ መንሸራሸር የምንችልበትን ሂደት እንግዲህ ያው በሚገባ ተፈጥሯል ማለት ነው። ስለዚህ ኢሄንን ደሞ በደንብ ተረድተን አውሮፕላኖችን በሚገባ እ ወደ ምንፈልገው ቦታዎች እንግዲህ በደንብ መጠቀማችን ትልቅ የሆነ ጥቅም አለው፣ ማለት ነው። ስለዚ ኢሄንን ከግንዛቤ ውስጥ ከተን አይሮፕላኖችን በከፍተኛ እ እውነት ወይም ደሞ በ ከፍተኛ ክህሎት እንግዲህ ወደምንፈልገው የአለም አገራት ላይ በደንብ ሄድን፣ የስራ ልምድ ሊሆን ይችላል፣ በጣም ብዙ ጊዜ ቆይተን እ ያው መ መመለስ እንዲውም ደሞ እ በያንዳንዱ የትምርት ዘርፍም ሆነ፣ ትምህርታችንን ጨርሰን መመለስ ብንፈልግ፣ እንዲሁም ደግሞ የተለያየ ከዚም አለፍ ሲል፣ ትልቅ የሆነ ልምድ ኖሮን ወይም ደግሞ ትልቅ የሆነ የሙያ ክህሎት ኖሮን ወደ ሀገራችን መመለስ ስንፈልግ፣ በሚገባ ተመልሰን በፕሌኑ ወደ ኢትዮጵያ መግባት እንችላለን። ወይም ደሞ በፕሌኑ በረን መተን ማረፍ እንችላለን ማለት ነው። ስለዚህ ፕሌን ትልቅ የሆነ ላገራችን ጥቅም፣ እንዲሁም ደሞ ለህዝባችን ጥቅም በጣም አለው ማለት ነው። ስለዚ ለእያንዳንዱ ነገር እንግዲህ መጓጓዣ ለሚያስፈልገው ሁሉ ያው ባየር ላይ ለመብረርም በሚገባ ፕሌን የተፈጠረበት ሂደት አለ ማለት ነው። ከእሱጋም ተያይዞ እንግዲህ ጀትንም መመልከት እንችላለን። ጀትን ስናያት በጣም በብዙ ፍጥነት የ ምትጓዝ ነች ማለት ነው። ብዙ ጊዜ ያው የተለያዩ መረጃዎችን ምሰበስብ ልትሆን ትችላለይ። እንዲሁም ደሞ የተለያዩ የጦር ጀቶች ሊኖሩ ይችላሉ። እና በተለያየ መንገድ ጀቶችንም ማየት የምንችልበት ሂደት አለ። እና ጀቶች እንግዲህ በተለያየ ፍጥነት እ ከፍተኛ የሆነ ሀይል አላቸው ማለት ነው። እና እንደ አጠቃላይ ይህ የአውሮፕላን ጥቅም ትልቅ የሆነ ከፍተኛ ነው፣ ብዬ ነው ማስበው። ስመለከተው

እሺ በጣም ጥሩ እንግዲህ ያው ብዙ ነገሮችን እያየን እንገኛለን እንግዲህ ስለተገናኘን በጣም ደስ ብሎኛል የሚል የእሳቤ ሂደት አለው በጣም ጥልቅ የሆነ ደስታ ነው ማለት ነው። እንግዲህ በብዙ መንገድ ከሰዎች ጋር ብዙ የህይወት እናሳልፋለን ብዙ ልምዶችን እናሳልፋለን እንዲሁ ደግሞ በጣም በከፍተኛ ደረጃ እያንዳንዱን ነገር ከፍተኛ በሆነ መንገድ ከሰዎች ጋር የምናሳልፋቸው ጉዞ ሂደቶች አሉ ማለት ነው። ስለዚህ እንግዲህ በጣም በጣም በጣም ከፍተኛ የሆነ የእውቀት እና የልምድ ሂደት አለው ማለት ነው። ለእያንዳንዱ ነገር እንግዲህ ስናየው ማለት ነው እያንዳንዱን የእውቀት ደረጃ ከፍተኛ እውነት ውስጥ እንግዲህ ማየት እንችላለን ማለት ነው። ስለዚህ የእያንዳንዱ ነገር ስናየው በጣም በጣም ከፍተኛ ሁኔታ ውስጥ የምንሰራቸው ስራዎች አብረን በተለያዩ ሰዎች ጋር የምንሰራበት ሂደት አለ። እና ይሄ ደግሞ ብዙ ነገሮችን አውቀን ብዙ ነገሮችን ተጋግዘን እንሰራለን። እና ስለዚህ ስለተገናኘን ደግሞ በሚገባ ያንን ስራ አብረን ስለሰራን ትልቅ የሆነ ደስታን የሚሰማው ሄደት ይኖራል ማለት ነው። ማንኛውም ሰው እና ስለተገናኘን ደስ ብሎኛል የምንልበት ሂደት አለ ማለት ነው። እና በጣም በጣም ጥልቀት ያለው የስራ ልምድ እና የስራ ክህሎት እንግዲህ በሚገባ ስንሰራ ሰዎችን በደንብ መርዳትም ሊሆን ይችላል። ሰዎችን መደንብ ማገዝም ሊሆን ይችላል። እንግዲህ እያንዳንዱን የእውቀት ደረጃም እንግዲህ በከፍተኛ ሁኔታ ሰዎችን ልናግዝ ወይም ደግሞ ሰዎችን ልንረዳ የምንችልበት ሂደት ስላለ ይሄ ደግሞ ለእኛ በጣም በጣም ከፍተኛ የሆነ ጥቅም እና ሂደት ያለው ነገር ነው ብዬ ነው የማስበው። ስለዚህ እያንዳንዱን ነገር ለመስራትም ሆነ ለእያንዳንዱ ነገር ጥቅም ላይ ለማዋል በጣም ብዙ ነገሮችን መቀየር ብዙ ነገሮችን ማወቅና መረዳት እኛ ትልቁ ሀላፊነት መሆን አለበት ብዬ አስባለሁ። ስለዚህ ለእያንዳንዱ ነገር ለእያንዳንዱ ጥያቄ እና ለእያንዳንዱ ምላሽ ትልቅ የሆነ የእውቀት መስፋት ወይም ደግሞ የእውቀት ደረጃን ማካበት ለኛ ትልቁ ጥቅም ነው ብዬ ነው የማስበው። ስለዚህ እያንዳንዱን ነገር ስንመለከት ያው ደስተኛ ለመሆንም ደግሞ አብሮ ከሚሰራን ሰው ጋር በጥልቀት አብረን ለመስራት ብዙ ነገሮችን ተማምረን ብዙ ነገሮችን ተጋግዘን ከሰራን በኋላ እንግዲህ ስለተገናኘን ደስ ብሎኛል የምንለው ሂደት አለ ምስጋና የምናውቅበት ሂደት አለ ማለት ነው። ስለዚህ ይሄንን እያንዳንዱን የግንዛቤ ለውጥ ወይም ደግሞ የማስተዋል ሂደትንም ተመልክተን በጣም በብዙ መንገድ ሰውየውን መርዳትም ሆነ እኛም በብዙ እውቀትና በብዙ ልምድ ታግዘን ጥሩ ነገር ላይ መድረስ የተሻለ ለውጥ እንድናመጣ የምናደርግበትን ነገር በሚገባ መፍጠሪያ ትልቁ ራእያችንና ትልቁ ልምዳችን መሆን አለበት ማለት ነው። ስለዚህ በየጊዜው የምንሰራቸው ስራዎች ከፍተኛ ሁኔታ ውስጥ እንግዲህ ተገቢውን ስራ መስራት ደግሞ ተገቢውን ነገር ማድረግ በጣም ትልቅ የሆነ ጥቅም ይኖረዋል ብዬ አስባለሁ። ስለዚህ ከዚህ አንፃር ነው እንግዲህ በጣም በከፍተኛ ደረጃ እንግዲህ ሁሉን ነገር መቀየር ሁሉ ነገር ተግባራዊ ማረግ ይኖርብናል ብዬ የማስበው እና እያንዳንዱን ነገር በተግባር መንገድ ለመግለጽ ወይም ደግሞ ለመረዳት እንግዲህ ሁሉንም ነገር ጥሩ አርግተን መቀጠል ወይም ደግሞ ጥሩ አርግተን ተግባራዊ አርገተን ማስኬድ የኛ ትልቁ የሆን ደስታን የሚሰጠን ነገር ነው። ማለት ነው ስለዚህ ለእያንዳንዱ ነገር ተጠያቂነታችንን ሰፋ አርግተን ብዙ ነገሮችን መለወጥ የምንችልበትን ሂደት እንግዲህ በደንብ መመልከት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ጥሩ የሆነ ምላሽ ጥሩ የሆነ ክህሎት እንዲኖረን ማድረግ በጣም በከፍተኛ ደረጃ እንግዲህ ለእኛ ትልቁ ጥቅማችን ነው። ብዬ አስባለሁ ስለዚህ ይሄንን ከግንዛቤ ውስጥ ከተን ለእያንዳንዱ ነገር ተጠያቂ መሆናችንን በደንብ አስፍተን መንቀሳቀስ ይኖርብናል ማለት ነው። እና እንደ አጠቃላይ እንግዲህ ለየት ያለ የስራ ሂደትን በተገቢው መንገድ አብረን ከስንሰራ ያው በጣም ብዙ ነገሮችን የተሻለ ለውጥ ላይ ስንደርስ ያንን ሰው እንግዲህ ስለተዋወቅኩ በጣም ከፍተኛ ደስ የሚለኝ ስሜት አለ የምንልበት ሂደት አለ። እና ስለዚህ ብዙ ሰዎችን የምንተዋወቃቸውን ሰዎችን አብረናቸውን ልንሰራ የፈለግናቸው ሰዎች በደንብ መመርመር በደንብ ማየት እና በደንብ መረዳት ይኖርብናል ማለት ነው። ስለዚህ ይህንን በቂ ግንዛቤ ውስጥ ከተን ብዙ ነገሮችን እንድናስብ እንድናስተውል ለማድረግ የሚችልበት ሂደት አለ ማለት ነው። ስለዚህ ላይ እያንዳንዱ ነገር ተጠያቂነታችንን ከፍ ማድረግ ይኖርብናል ማለት ነው። እና ብዙ ነገሮችን ማሰብ እና ማሰላሰላችን እንዳለ ሆኖ ብዙ ነገሮችን ለመቀየርም ሆነ ተግባር ለማድረግ የምንመርጠውን ሰው በደንብ ማየት አለብን ማለት ነው። ስለዚህ ጥሩ ሰው ስንመርጥ እንግዲህ በሚገባ ልናመሰግነው ወይም ደግሞ ያንን ሰው ጥሩ የሆነ የፍቅር ግንኙነት እንዲኖረው ወይም ደግሞ ሰላም ግንኙነት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ትልቅ የሆነ ያ ሰው ግንዛቤ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ተግባራዊ ለማድረግ ብዙ ነገሮችን መቀየር ብዙ ነገሮችን መተግበር ትልቁ የኛ ስጦታ መሆን አለበት ማለት ነው። ስለዚህ ያንንም ሰው በሚገባ አብሮን የረዳንንም እንዲሁ ደግሞ ትልቅ ደረጃ አብረን የደረስነውንም ሰው በሚገባ ጥሩ የሆነ ምላሽ መስጠት አለብን ማለት ነው። ምክንያቱም ስላገኘን እያንዳንዱን ነገር አብረን ስለሰራን ስላገኘሁ እጅግ ከልብ ደስ ብሎኛል የምንለበት ሂደት መኖር አለበት ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው ብርቱካን የሚል ጥያቄ ነው እንግዲህ ብርቱካንን ስንመለከት በብዙ መንገድ እንግዲህ ትልቅ የሆነ የፍራፍሬ አይነት ነው ማለት ነው። ምርቱካን ዋናኛ እንግዲህ ለእኛ ጥቅሙ በጣም የተለያዩ አሲዶችን አብሮ የያዘ ደግሞ ለኛ ጥቅም ያላቸውን ነገሮች ይዞ የሚኖረው ወይም ደግሞ በጣም በከፍተኛ እውነት ጣፋጭ የሆነ ትልቅ የሆነ አይነት ነው ማለት ነው። ብርቱካን ስንመለከት እንግዲህ በጣም ብዙ ጊዜ ብርቱካንን ስናየው ያው ከልዩነቱ ጀምሮ ለመጥቀስ ስንሞክር ያው ብርቱካንን እንግዲህ ፍሬዋን ነው በሚገባ መሬት ውስጥ እምንከታት ማለት ነው። ፍሬን በሚገባ መሬት ውስጥ ከከተትን በኋላ ያው በዋናነት እንግዲህ ልናደርግ የምንችለው ትልቅ የሆነ የጉድጓድ የሆነ ሀሪፍ የሆነ ምቹ የሆነ ጉድጓድ እንቆፍር እና የተለያዩ ሊጠቅሙ እሚችሉ ለምሳሌ የተለያዩ የከብቶች ኩስ ሊሆኑ ይችላሉ። ወይም ደግሞ የተለያዩ ኮምፖስት የምንላቸውን ነገሮች እንግዲህ በጣም ከፍተኛ ሁኔታ ውስጥ እዛ ውስጥ የምንጠቀምበት ሂደት አለ ማለት ነው ስለዚህ ያንን እናደርግና አሪፍ የሆነ የውሃ አሰጣጥ ሂደት እንዲኖረው እናደርጋለን ማለት ነው። ውሃውንም እንግዲህ በተገቢው መንገድ ከሰጠነው በኋላ ጥሩ የሆነ የማማር ሂደት ወይም ደግሞ የተሻለ ጥሩ እሚባል የእያንዳንዱን ውሃ መጠጣት ያለበትን ወይም ደግሞ እስከሚያጎሎቁል ድረስ የምንሰጠውን የውሃ መጠን በደንብ ተረድተን በደንብ አውቀን መስጠት ይኖርብናል ማለት ነው። ምክንያቱም ይሄን ያልኩበት ትልቁ ምክንያት የውሃ እንግዲህ ስንሰጠው በጣም በከፍተኛ ሁኔታ ከበዛበት ፍሬዋ የመክሸፍ ወይም ደግሞ እዛው የመበስበስ ባህሪ ስላላት መጠነኛ የሆነ የውሃ መጠን ልንሰጠው ይገባል ማለት ነው። ስለዚህ ከዛም በኋላ መጠነኛ የውሃ መጠን ከሰጠነው በኋላ ያው በጊዜ ሂደት ቀስ እያለ ቢያንስ እስከ ሰባት ቀን እስከ አስር ቀን የሚቆይበት ሂደት አለ ማለት ነው። ለማጎሎጎን ወይም ደግሞ ብቅ ለማለት ማለት ነው ስለዚህ ቢያንስ ከ15 ቀን ሲሆነው ብቅ የማለት ባህሪ አንገቷን ጠመም አድርጋ ብቅ የማለት ባህሪ ይኖሯታል ማለት ነው። ያ ጊዜ ላይ እንግዲህ በሚገባ ለማደግ አንድ እርምጃ የተነሳችበት ሂደት አለ ማለት ነው። እንግዲህ ውሃውንም በሚገባ መከታተል ይኖርብናል ማለት ነው ውሃው በሆነ መንገድ እርጥበት በተወሰነ መንገድ እንዲኖረው ማድረግ ትልቅ የሆነ እንድታድግ ወይም ደግሞ የሀላፊነት ሂደታችን ነው ማለት ነው። ስለዚህ ይሄንን በደንብ ተረድተን ያው ጥሩ የሆነ የውሃ አሰጣጥ ሂደት በደንብ እንዲኖረን ማድረግ ይኖርብናል ማለት ነው። ስለዚህ ይሄንን የውሃ ስጣት ደግሞ ለየት ባለ መንገድ መቀየርም ወይም ደግሞ በተቻለ መጠን ጥሩ አድርገን መስጠታችን በጣም ብዙ ነገሮችን ልንቀይርበት የሚችልበት ሂደት አለ ማለት ነው። ስለዚህ ይህንን ከግንዛቤ ውስጥ ከተን እንግዲህ ውሃውን በሚገባ ለዚህ ለአታክልት በደንብ መስጠታችን ብዙ ነገሮችን ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብርቱካኑን እንግዲህ በጣም ከፍተኛ ደረጃ ውስጥ ስንመለከተው የተሻለ ለውጥ እና የተሻለ አቅም እንዲኖረን ማድረግ የኛ ትልቁ ሀላፊነት ነው ብዬ አስባለሁ። ምክንያቱም ብርቱካኑ እንግዲህ ልዩ የሆነ ማማር እንዲኖረው ካደረግን ወይም ደግሞ በጣም ምርጥ ካደረግነው ብዙ ነገሮችን እምናይበት ሂደት አለ ማለት ነው። ምክንያቱም ይሄን ያልኩበት ትልቁ ምክንያት ብርቱካን እንግዲህ በጣም በጣም ጣፋጭ እሚሆንበት ቦታዎች አሉ እንዲሁ ደግሞ ትንሽ መካከለኛ የሚሆንበት ቦታዎች ስላሉ ነው ማለት ነው። ስለዚህ በሚገባ ያቺን ብርቱካን ተንከባክበን በጣም በጣም በከፍተኛ ደረጃ እያሳደግናት ወይም ደግሞ በጣም እኛም ከእኛ የሚጠበቀው ለምሳሌ ውሃ መስጠት ሊሆን ይችላል ስሯን መኮትኮት ሊሆን ይችላል እንዲሁ ደግሞ አካባቢውን ማጽዳት ሊሆን ይችላል እንዲሁ ደግሞ የተለያዩ ተውሳኮች ሲነኩት መርጨት ሊሆን ይችላል የተለያዩ ኬሚካሎች ማለት ነው እንደዛ ማድረግ ይኖርብናል። ከዛም ሲቀጥል እንግዲህ በጣም በከፍተኛ ደረጃ ያ ብርቱካን የማደግ ሂደቱን መጠን የምንጨምርበት ሂደት አለ ማለት ነው። ስለዚህ እድገቱ ራሱ ራሱን በራሱ የሚያሳድግበት ሂደት ስለአለ ያንን በጣም በጣም በተገቢው መንገድ ማየት ይኖርብናል ማለት ነው። እና በተለየ መንገድ እድገቱን ሲጨምር ወይም ደግሞ የተሻለ ለውጥ ላይ ሲደርስ ያው ብርቱካኑ በጣም ከፍተኛ ደረጃ እሚያምርበት ወይም ደግሞ ጥሩ እሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ከዚህ አንፃር እንግዲህ ይሄንን የብርቱካን አይነት ወይም ደግሞ የብርቱካን ዛፍ ለየት ባለ መንገድ ልንጠቀምበት ወይም ደግሞ ወደ እሱ ራሱ አሪፍ በሆነ መንገድ ሊያበብ የሚፈልግበት ሂደት አለ ማለት ነው። እንግዲህ በሚገባህ ከአደገ በኋላ ከዛ በሚገባህ አበባ የሚጀምርበት ሂደት አለ በእያንዳንዱ ቅርንጫፎቹ ላይ ማለት ነው። ከዛም በመቀጠል ያ ጊዜ ላይ ውሃ በሚገባ ቶሎ ቶሎ መስጠት አለበት ማለት ነው። በተለይ አበባ አሪፍ ደረጃ ሲደርስ ማለት ነው። ከዛም እንግዲህ ፍሬ ወደ ፍሬ የሚል እምቡጥ የሚጥልበት ሂደት አለ በጊዜ ሂደት ደግሞ ወደሚደርስበት ወይም ደግሞ ወደ ጣፋጭ ብርቱካን የሚሰጠን ሁኔታ አለ። ስለዚህ በዚህ ድረስ እንግዲህ በሚገባ ተንከባክበን ካደረስነው በጣም ትልቅ የሆነ የቡርቱካን ጣዕም ያለው በጣም ጣፋጭ የሆነ ብርቱካን የምናገኝበት ሂደት ስላለ ይሄንን በደንብ ማድረግ ይኖርብናል ማለት ነው። ብርቱፋን ትልቅ የሆነ ጥቅም ትልቅ የሆነ ጣፋጭ የፍራፍሬ አይነት ነው ማለት ነው

እሺ በጣም ጥሩ እንግዲህ በረዶ የሚል ጥያቄ ነው የመጣልኝ እንግዲህ በረዶን ስንመለከት በጣም በከፍተኛ ሁኔታ እንግዲህ ለእያንዳንዱ የ የአካባቢያችን ሂደት እንግዲህ በረዶ በተለያየ ሁነት የሚመጣበት ነገር አለ። እንግዲህ ከእያንዳንዱ የበረዶ ሂደቶችን ስንመለከት በጣም በጣም በብዙ መንገድ አስቸጋሪ የሚሆነው በረዶ ክሕነነቶች ይመጣሉ ማለት ነው። ይህ በረዶ ደግሞ የሚፈጠረው ያው በተለያየ በአየር ንብረት ሁኔታ ነው ማለት ነው። ጊዜው ከአየር ንብረት ሁኔታ አግባብ ስንመለከት በሚገባ በክረምት የወቅት ነው ማለት ነው። እንግዲህ በረዶ የሚዘንበው ማለት ነው ወይም ደግሞ በረዶ በጣም የሚጥለው ማለት ነው። እንግዲህ በረዶን ስናይ በጣም ቀዝቃዛ እና በጣም በእጃችን እንኳን ስንይዘው ከምታስበው በላይ በጣም ቀዝቃዛ የሆነ ሂደት አለመሆን ማለት ነው። እንደ ስሙ እውነትን በረዶ የሆነበት ሂደት አለ ማለት ነው። እና እንግዲህ በረዶን ስንመለከት በጣም ከፍተኛ የሆነ በጣም ትልቅ ትልቅ የሆነ የበርዱ የእያንዳንዱ እጃችንን የሚንይዝበት ሂደት በጣም ከፍተኛ የሆነ ቅዝቃዜ አለው ማለት ነው። በረዶ እንግዲህ የበረዶው የሚዘንበው እንዳልኩት በክረምት ወቅት ነው እንግዲ ክረምት በጣም ዝናብ የሚበዛበት ሂደት አለ። እና ያ ጊዜ ላይ ከሚታሰበው በላይ ቅዝቃዜ ስለሚኖር ያው የበረዶ ሂደቱ በጣም በዛ ጊዜ ላይ የመጠጠር ባህሪ ያመጣና በሚገባ ወደ ምድር የሚዘንብበት ሂደት አለ ማለት ነው። እና እንዲሁም ደግሞ በጣም ከፍተኛ ሁኔታ የሚጥልበት ሂደት አለ ማለት ነው። እና በረዶውን እንግዲህ ስናይ በጣም በጣም ከፍተኛ የሆነ የበረዶ ግግር የሚፈጠርበት ሂደት አለ ማለት ነው። ዝናቡ ከዘነበ በኋላ በእኛ በአገራችን አልፎ አልፎና ከዛም በጊዜ ሂደት ግን ወዲያው የእያንዳንዱ ወደ መሬት የመቅለጥ ባህሪ ስላለው ቢገባ ወደ ውሃነት የሚቀየርበት ሂደት አለ ማለት ነው። እና መጠኑን መካከለኛ የምትባል መጠን አይነነት አለው ማለት ነው። ስለዚህ ይህበረዶ እንግዲህ በጣም በከፍተኛ ሁኔታ በክረምት ወቅት ጉዳት የሚያደርስባቸው ሁነቶች አሉ ማለት ነው። ያ ጉዳት ምንድነው? ብለን ስናይ እንግዲህ በሚቀባ ለምሳሌ የተለያዩ የፍራፍሬ አትልቶች ይኖራሉ እንዲሁም ደግሞ የተለያዩ የጥራጥሬ ማርትክቶ ይኖራሉ በጣም የሚጎዱት ያው የፍራፍሬ ያነክርቶች ናቸው ማለት ነው። መቼም ያ በረዶ ሊዘንብብ አለበት ወቅትም ደግሞ እዛ በክረምት ጥቅምኛ ፍራፍሬዎች እንግዲህ በጣም አበባ ይዘው በጣም በከፍተኛ ሁኔታ ፍሬ ወደ መጣል ደረጃው ደግሞ እምቡጥህ የጣሉበት ደረጃ ሊሆን ይችላል። እና ያ ጊዜ ላይ እንግዲህ ባልታሰበ ሁኔታ ያ በረዶ በሚዘንብበት ጊዜ ሙሉ በሙሉ እነኛ የያዙትን ዕንቡጦች ወይም ደግሞ አበባው ሙሉ በሙሉ ከላው ላይ የሚግፍበት ሂደት አለ በረዶ ሲመጣ ማለት ነው። ይሄን ጊዜ እንግዲህ ያው ጥቅም ሳይሰጥ ወይም ማለፉን ነገር ይፈጠራል ማለት ነው። ስለዚህ ይህንን ከግንዛቤ ውስጥ ከተን ጥሩ በሆነ መንገድ እንግዲህ የበረዶን ግግር ወይም ደግሞ በረዶን እንደ አጠቃላይ መጠቀም ወይም ደግሞ ማየት ይኖርብናል ብዬ አምናለሁ። ስለዚህ በረዶን በተሻለ መጠን እንግዲህ ጥሩ በሆነ መንገድ ልንጠቀምበት ልንጠቀም ይገባል ማለት ነው። በረዶ እንግዲህ በጣም ከፍተኛ የሆነ ትልቅ የሆነ ግግር እንደመሆኑ መጠን አልፎ አልፎ ለተለያዩ ለምሳሌ የቁስል ምናምን ሲኖርብን ያቺን በረዶ ይዘን እዛ ቦታ ላይ ቅዝቃዜ እንዲኖረው የተለያዩ ግጭቶች ሲኖሩ ልናረግ እንችላለን ያው እሱ በጊዜ ሂደት አልፎ አልፎ ሊሆን የሚችል ነገር ነው። ግን ሆኖም ሳለ ያው በጣም በጣም ትልቅ የሆነ ቅዝቃዜ ስላለው ማለት ነው። እቺን የምናደርግ ጥሩ የሚሆነው እና እንዲሁ ብዙ ጊዜ በረዶ ያዝበት የሚባልበት ሂደት አለ ማለት ነው። ሰዎች ለምሳሌ ሲገጭ ወይም ደግሞ ወይም ቦታ ሲመቱ ማለት ነው። እና ከዚህ አንፃር እንግዲህ ትልቅ የሆነ የብርዶ ከፍተኛ ጉዳት አልፎ አልፎ የሚያደርስበትም ሂደት አለ ማለት ነው። እንዲሁ ደሞ ከሀገራችን ውጪ ስንወጣም በጣም ከፍተኛ ሁኔታ የበረዶ ግግር ያለበት ከተሞች ይኖራሉ ወይንም ደግሞ ሀገሮች ይኖራሉ። እና እነኛን ስንመለከት በጣም ከባድ የሚባል የበረዶ ግግር የሚኖርበት እና የተከማች ግግር ሊኖር ስለሚጀል ይሄ በጣም በጣም ትልቅ አስቸጋሪ ቦታ ሊሆን ይችላል ማለት ነው። ስለዚህ እንደ አጠቃላይ በሀገራችን ያው አልፎ አልፎ ነው በረዶ የሚጥልበት ወይም ደግሞ በረዶ የሚዘንበው ማለት ነው እና በጊዜ ሂደት እንዲሁም ደግሞ በጣም እንደውም የቀነሰበት ሂደት አለ ማለት ነው። እና ይሄ የበረዶ ግግር ደግሞ በከፍተኛ ሁኔታ ስናየው ብዙ ነገሮችን ያማክለ ማለመሆኑ ቀጥታ የመዝነብ ሊይዘንብ ከመጣ ያው በሚገባ የሚዘንብበት ሂደት ስላለ ልንቆጣጠረው የማንችለው ነው። ስለሆነ ከፍተኛ ጉዳትም ሊያስከትል ይችላል ማለት ነው። እና ከዚህ ጋር ተያይዞ በረዶ የቀላቀለ ዝናብ ሲዘንብ በጣም በጣም ከፍተኛ ሁኔታ በተለያየ መንገድ የሰው ህይወት ሊያልፍ ይችላል። ለምሳሌ የተለያዩ ውሃ ሊሻገር ወይም ደግሞ አስቸጋሪ ቦታ ላይ ሆኖ ዝናብ ሊዘንብ ይችላል። እና በዚህ በዚህ መንገድ ብዙ ነገሮች ሰዎች ላይ ሊፈጠር ስለሚችል ይሄንንም ከግንዛቤ ውስጥ እዚህ መረዳትና ማወቅ ይኖርብናል ማለት ነው። እና አንድ አጠቃላይ በረዶ በጣም ከፍተኛ የሆነ ጉዳትም ሊያደርስ ይችላል እና ከዚህ ጉዳት ደግሞ መጠንቀቅ ይኖርብናል ብዬ አምናለሁ። በተለይ በሰበሎች ላይ ትልቅ የሆነ ችግር የሚፈጥርበት ወይም ደግሞ ትልቅ የሆነ ጉዳት ስለሚያደርስ ይሄንንም

እሺ በጣም ጥሩ እንግዲህ ያው ወደ ቀጣዩ ጥያቄያችን ስንሄድ ያው በብዙ መንገድ ደቂቃ የሚለውን ሂደት የምናይበት ሁነታ ለማለት ነው እንግዲህ ደቂቃ ስናይ እንግዲህ በጣም ከሰአት ጋር ተያይዞ እንግዲህ ከማንኛውም የስራ መስካችን ጋር ተያይዞ እንግዲህ ሰአታችንን ወይም ደግሞ ደቂቃችንን ልንጠብቀው ወይም ደግሞ በተቻለ መጠን በደቂቃው ልክ መስራት ሊኖርብን ይችላል ማለት ነው። አንዳንድ ስራዎችን ስንመለከት በጣም በከፍተኛ ሁኔታ ደቂቃ ትልቅ ዋጋ ሊኖራቸው የሚችላቸውን ነገሮችን እናያለን ማለት ነው። ምክንያቱም ለምሳሌ ከስራ እርፍዶ በተለያዩ ለምሳሌ በሶስት ደቂቃዎች ልዩነት ወደ ስራ ቦታ ብንገባ ያ የስራ ቦታ እንግዲህ እኛ ባለመውጣታችን ምክንያት ብዙ ሰው ከተጉላላ ብዙ ሰው የኛን እንትን ካላገኘ የኛን የሚያስፈልገውን ነገር ከእኛ በሚገባ ካላገኘ እንግዲህ አሁን በጣም ትልቅ የሆነ ጉዳት የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄ ጉዳት ደግሞ በጣም ከፍተኛ የሆነ ችግር የሚፈጥርብን ሂደት አለ ስለዚህ ለዚህ ችግር ደግሞ ትልቅ የሆነ ጥንቃቄ እና የሆነ ብልሃት እንዲኖረን የተቻለ ነገር ማሰብ የተቻለ ነገር መስራት ትልቅ የሆነ ጥቅም ይኖረዋል ብዬ አምናለሁ። ስለዚህ ይሄን የደቂቃ ሂደትም ደግሞ በጣም በተገቢው መንገድ ስናስተካክለው ደግሞ በተገቢው መንገድ ደቂቃን ስንመለከት እንግዲህ በጣም በጣም ለየት ባለ መንገድ ደቂቃን በልዩ ሁኔታ መጠቀም ወይም ደግሞ በጣም በተገቢው መንገድ እንዲጠቅመን ማድረግ ለእኛ ትልቁ የሆነ ምሳሌ ሊሆነን ይችላል ማለት ነው። ደቂቃ እና ደቂቃን እንግዲህ በተገቢው መንገድ መጠቀም ይኖርብናል ማለት ነው። ለምሳሌ ያክል እንግዲህ ከደቂቃ ጋር ተያይዞ ወጣ ብለን ስናየው ደግሞ በጣም ምን ያህል ጥቅም እንዳለው ደቂቃን ስንመለከት እንግዲህ በሚገባ ወደ ተለያዩ አለም አገራት ለመብረር የፈለገ ወይም ደግሞ በፕሌይ ለመሄድ የፈለገ ሰው መሄድ ባለበት ሰዓት ለምሳሌ መውጫው ላይ ስምንት ሰዓት ወይም ደግሞ ጠዋት ሁለት ሰዓት ቢሆን ከዚች ሰዓት አሳልፎ ቢያንስ በ አምስት ደቂቃ ልዩነት ወደዛ ስራ ቦታ ቢሄድ ወይም ደግሞ ወደዛ በረራ ቦታ ቢሄድ ያው ሙሉ በሙሉ በረራው አልፎት ነው የሚሄደው ማለት ነው። ለምሳሌ ያሰው ከፍተኛ የሆነ የስራ ልምድ ኖሮት ወይም ደግሞ የስራ ለውጥ ሊያደርግ ደግሞ ስትልቅ የሆነ የሚያስፈልገው የተለያዩ ውይይቶች ሊኖር ይችላሉ እና ያንን ለማድረግ ነው እንግዲህ ያሰበውን እንበልና ያንን ለማድረግ እንግዲህ ሙሉ በሙሉ ፕሌኑ ትቶት ሄዷል ነው ወይም ደግሞ ፕሌኖት በሰአቱ ተነስቷል ማለት ነው። እሱ በሰአቱ ባለመድረሱ ልጁ ማለት ነው። ስለዚህ ሴ በጣም በጣም ትልቅ ችግር የሚፈጥርበት ሂደት አለ ማለት ነው። ያንን ሙሉ በሙሉ ስብሰባም ሆነ የሚፈልገውን ነገር ሙሉ በሙሉ የሚሰረዝበት ሂደትአለ ማለት ነው። ምክንያቱም ያ ፕሌን ሙሉ በሙሉ ስለበረረ ያው እሱ ምን ማድረግ የማይችልበት ሂደት አለ። እና እንግዲህ ከዚህ አንፃር ያቺ አምስት ደቂቃ ላይ ብሎ በጣም ከፍተኛ የሆነ ህይወቱ ላይ ችግር ልፈጥርበት ስለምትችል በጣም በጣም ብዙ ጊዜ እየቆየች መከራ ልትሆንበት ወይም ደግሞ በየጊዜው በጣም አስቸጋሪ ልትሆንበት የምትችልበት ሂደት አለ እና ስለዚህ ከዚህ አንፃር ይሄንን ስተገንዝበን ደቂቃችንን ምን ያህል ልክ መጠቀም እንዳለብን ማየት እንችላለን ማለት ነው። ከዚህ ማለፍ ስንል ስናይ ደግሞ ያው ለምሳሌ በተለያዩ በሩጫ ቦታዎች ላይ ስናይ እንግዲህ ሩጫ ምን ያህል ደስታ እንደሚሰጣቸው ብዙ ሯጮች ያውቁታል እና እንግዲህ በሩጫ ቦታ ላይ ስንመለከት በጣም በፍጥነት የሚሮጡ ሯጮች ወይም ደግሞ በጣም ጎበዝ የሆኑ ሯጮች እንግዲህ በተለያዩ በደቂቃ ሂደቶች እንግዲህ ብዙ ነገሮችን የሚያጡበት ሂደት አለ ማለት ነው። በሚገባው ማለት ነው። ከዛም ከቀቂቃ እንግዲህ ወረድ ወደ ሰከንድም ስንገባ በጣም ከፍተኛ የሆነ ሰከንድ ልዩነት ውስጥ በጣም ብዙ ነገሮች ሊታጣ የሚችልበት ሂደት አለ ማለት ነው። እና ትልቅ የሆነ ክብረ ወሰንም ሊሰበር ባለበት ሰዓት በጣም እቺ አሁን በዚች ምክንያት እንግዲህ ትልቅ የሆነ ችግር ሊፈጠር ይችላል ማለት ነው። እንዲሁም ደግሞ ማይክሮ ሰከንደን ስንመለከት በጣም በጣም ትንሽ ትመስላለይ እንጂ ከፍተኛ የሆነ ጉዳት ያላት ወይም ደግሞ ከፍተኛ የሆነ ልታሳጣን የምትችለው ነገር በጣም አለ ማለት ነው። እንግዲህ ማይክሮ ሰከንድ ስንመለከት እንዳልኩት በሰኔ መቶ ሺህ በሯጮች በኩል ላይ በጣም በከፍተኛ እውነት ሮጠው በዛኛው በማይክሮ ሰከንድ በኩል አንድ የሚቀዳደሙበት ሂደት አለ። ሁለተኛ ደግሞ ሙሉ በሙሉ ያንን የሩጫ ሂደት ወይም ደግሞ ተሰብሮ በማይታወቅ ሁኔታ ክብረ ወሰኑን የምሰበረውን አካል ከዛ በተሻለ መንገድ ሊሰብር ባለበት እውነት በዝች በማይክሮ ሰከንድ ምክንያት ሳይሰብር ሊቀር ይችላል። እና ይሄ አሁን በጣም በጣም ትልቅ የሆነ ችግር የሚገጥምበት ሂደት አለ ማለት ነው። እንደ አጠቃላይ ስናየው ስለዚህ ከዚህ አንፃር የደቂቃንም ሆነ የሰአትንም ሆነ የሰከንዶችን አጠቃቀማችንን በጣም በከፍተኛ ሁኔታ ልናስተካክል ይገባናል ብዬ አሽባለሁ። እና ከዚህ አንፃር እንግዲህ ትልቅ የሆነ እውቀት እና ልምድ ሊኖረን ይገባል ማለት ነው። እና እያንዳንዱን ነገር በተቻለ መጠን ጥሩ አርግተን ከተጠቀምን በጣም ብዙ ነገሮችን ልንቀይር ወይም ደግሞ ልንረዳ የሚችልበት ሂደት አለ ማለት ነው። እና እንደ አጠቃላይ እንግዲህ በሚገባ ጊዜያችንን ከተጠቀምን ብዙ ነገሮችን እንቀይራለን ብዬ አስባለሁ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው። እንግዲህ ቀጣዩ ጥያቄችንን ስንመለከት ያው ምግብ ቤት የሚልህ ጥያቄ ነው እንግዲህ ያው ምግብ ቤትን ስንመለከት በጣም በብዙ መንገድ ሰው ሊገለገሉበት ወይም ደግሞ ሊጠቀሙበት የሚችሉበት ሂደት አለ ማለት ነው። እኔም እንግዲህ በሚገባ የምጠቀምበት ሂደት አለ በተለያየ በስራ መብዛት ሂደት እንግዲህ ወደ ቤተአለም ሂዴ ያው እዛ በሚገባ እዛ ምግብ ቤት በጥሩ መንገድ የምመገበት ሂደት አለው። አለም እንግዲህ ይሄ ደግሞ ጥልቀ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ምክንያቱም ያንን የምግብ እመገብ እና ሂደታችን ወይም ደግሞ በጣም በጥሩ ምግብ መመገብ አንደኛ ጊዜያችንን በሚገባ ልንጠቀምበት የምናደርግበት ሂደት አለ ማለት ነው። ሁለተኛ ደግሞ ለእያንዳንዱ ስራችን ትልቅ የሆነ ክብር እንዳለን ሰዎች ይመለከታሉ እኛም ደግሞ ትልቅ የሆነ ክብራችን እንደሆነ ስራችን በደንብ የምንመሰክርበት ሂደት አለ ማለት ነው። እና ከዚህ ጋር ተያይዞ በጣም ጥሩ የሆነ እሳቤ ሰዎች እንዲይዙም ደግሞ ጥሩ ስም እንዲኖረን በሚገባ መተግበር ወይም ደግሞ መስራት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ የተቻለ እውቀት እና የተሻለ ልምድ እንዲኖረን ብዙ ነገሮችን ማስተዋል እና ብዙ ነገሮችን ማሰብ በጣም በጣም ትልቅ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ደግሞ ትልቅ የሆነ እውቀትና እውቀትና ጥቅም እና እያንዳንዱን ነገር ልናውቅ የሚገባንን ነገር በደንብ ከተረዳን እና ካወቅን ብዙ ነገሮችን ልንቀይር ወይም ደግሞ ለመረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም በጣም ከፍተኛ የሆነ እውቀት እንድንይዝ እውቀት እንድንጨብጥ የምናደርግበት ሂደት አለ ማለት ነው። ራሳችን ስለዚህ ይህንን እንግዲህ በጣም በተሻለ መጠን ትልቅ የሆነ የእውቀት ባለቤት እንድንሆን የተሻለ ነገርን መስራት በጣም ከፍተኛ የሆነ ጥቅም እንዳለው መገንዘብና መረዳት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ደግሞ ትልቅ መስዋዕትን የምንከፍልበት ሂደት መኖር አለበት ብዬ አምናለሁ ምክንያቱም ለእያንዳንዱ ነገር ተጠያቂነታችንን በደንብ ባሰፋን ቁጥር የእያንዳንዱን የስራ ሂደትም ሆነ ለምሳሌ በዚህ በምግብ በኩልም ያለውን የስራ ቅልብድብም ሆነ ክህሎት በጣም በተገቢው መንገድ የምናሻሽልበት ሂደት ይኖራል ብዬ አምናለሁ። ስለዚህ እንደ የምግብ ቤትን ስንመለከት ያው በሚገባ ብዙ ሰዎች እንግዲህ ወደ ትልቅ የሆነ ንግድ የቀየሩበት ሂደት አለ ማለት ነው። እንዲሁም ከትላልቅ ሬስቶራንቶችን የከፈቱበት እንዲሁ ደግሞ ትላልቅ የሆነ የሰንጋ ግብአት ያለበት ወይም ደሞ ብዙ የስጋ ቤቶችንም የአንዳንዱን ሰዎች ሊመገቡባቸው የሚችላቸውን የምግብ አይነቶች የሚያዘጋጁበት እውነት አለ እና ስለዚህ ይሄ ደግሞ ታክል የሆነ ለሰዎች ጥቅም የሚሰጠኝ ደግሞ በጣም ትልቅ የሆነ ደስታን የሚፈጥር ነገር ነው። እና ስለዚህ ለእያንዳንዱ ነገር በጣም ትልቅ የሆነ የተሻለ ነገር የሚፈጠርበት ሂደት አለ እና ስለዚህ ቤት ሲኖር በጣም በከፍተኛ ሁኔታ ትልቅ ጥቅም አለው ብዬ አምናለሁ። እና ለእያንዳንዱ ወይ ምግብ ቤት ሂደት ደግሞ ከፍተኛ የሆነ እውቀትና ልምድ ሲኖረን ብዙ ነገሮችን ልናውቅ እንላለን ልንረዳን እንችላለን ብዬ አምናለሁ ስለዚህ እያንዳንዱን ነገር ትልቅ በሆነ መንገድ እንግዲህ መጠቀም ወይም ደግሞ መስራት ለእኛ የተሻለ ለውጥ እና የተሻለ ልምድ ይኖረዋል ማለት ነው። እናም በአጠቃላይ በጣም ከፍተኛ የሆነ እውቀት እንዲኖረን ወይም ደግሞ ልምድ እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ ለእያንዳንዱ እውቀታችንን ደግሞ ልምዳችን ብዙ ነገሮችን መቀየር ብዙ ነገሮችን መረዳት እንችላለን ብዬ እስባለሁ ስለዚህ ለእያንዳንዱ ነገር ከፍተኛ እውቀት እና ከፍተኛ ልምድ እንግዲህ በጣም ይዘን ለሰዎች ትልቅ የሆነ እውቀትና ብልሃትን ይዘን መስራት የሚችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ውሳኔ እንደነሱን የምናደርግበት ሂደት እንግዲህ ራሳችን ይኖራል እና ስለዚህ ይሄንን ውሳኔያችንን ደግሞ በጣም በተቻለ አቅም ትልቅ የሆነ ውሳኔ መወሰን እንችላለን ብዬ አምናለሁ። ስለዚህ ይህንን እንግዲህ በሚገባ ለመጠቀም ወይም ደግሞ እውቀቱን ይዞ በተቻለ አቅም ያ መስራት ያው ትልቅ የሆነ አገልግሎትና አቅም እንዲኖረን የሚያደርግ አላፊነት ይኖራል። እና ስለዚህ ለየትኛውም ስራችን ወይም ደግሞ ለየትኛውም አመለካከታችን በጣም ከፍተኛ የሆነ እውቀት ያላቸው ባለሙያዎች እንዲሁም ደግሞ እኛም በጣም በትጋትና በብርሃን መስራት እንችላለን ማለት ነው። እንዲሁም ደግሞ ስራችን ጋር ተያይዞ በጣም ከፍተኛ የሆነ ጫና ይኖርብናል ለምሳሌ ምሳ ሰዓት ወደ ቤት ላንገባ አንችልም ስራችንን አጥተን ለመሄድ በጣም የሚከብደን ሰዓት አለና ለፍጥነት እዛው አካባቢ ይቅር ያሉ ምግብ ቤት ጋር ሄድ ብለን በሚገባ ተመግበን ያው በጣም በልዩ ሁኔታ የምንቀሳቀስበት ሂደት አለ ማለት ነው። ስለዚህ ይሄንን በግንዛቤ ውስጥ ከተንን ነው እንግዲህ እኔ በሚገባ ይህንን የምጠቀመው ማለት ነው። እና እንደ አጠቃላይ ልዩ የሆነ የእውቀት ደረጃን እንዲሁም ደግሞ ስራችንን በጣም ከፍተኛ ሁኔታ እኔ የምሰራበት ሂደት አለ እና ስለዚህ ይሄንን በደንብ የምጠቀምበት ሂደት አለ ማለት ነው። እና ይሄን የስራ ልምድ ወይም ደግሞ የዚህ የምግብ ቤት ስራን ወይም ደግሞ የአንዳንዱን ሰዎችን ለመመገብ የምናደርገው ጥረት በጣም ከፍተኛ ቢሆን በሚገባ ስራ ይቀላጠፋል እንዲሆን ደግሞ የሀገር ለውጥም ይኖራል ብዬ አምናለሁ።

እሺ በጣም ጥሩ እንግዲህ ያው ብዙ ጥያቄዎችን ያየን ብዙ ነገሮች እየተነሱ ነው ማለት ነው። እንግዲህ በሚገባ ጥያቄዎቹ በጣም በጥሩ መንገድ እየተረዳኋቸው ብዙ ነገሮችን እየሰራሁ ያለሁበት ሂደት አለ ማለት ነው። እንግዲህ ያው ወደ ጥያቄውም ስንገባ እንግዲህ መተኛት የሚል ነው እንግዲህ ኛትን ስንመለከት በጣም በሚገባ ሰዎች በብዙ መንገድ ስራ ሂደታቸውን ውለው በሚገባ ከስራቸው ካሳለፉ በኋላ በሚገባ ማታ ሲመሽ አረፍ የሚሉበት ሂደት አለ ማለት ነው። እና በብዙ መንገድ እንግዲህ ስራችንን በተቻለ አቅም በጥሩ ሁነት ሰርተን ለየት ባለ መንገድ እንግዲህ ወደ መኝታችን የምንሄድበት ሂደት አለ ማለት ነው። ይሄ እንግዲህ በጣም ትልቅ የሆነ ጥቅም የሚሆንበት ሂደት አለ ማለት ነው። ለእኛ እና ለእያንዳንዱ ነገር ደግሞ የተሻለ እውቀትና ብልሃት እንዲኖረን የምናደርግበት ሂደት አለ ማለት ነው። እና ጠቅለል አርግተን ስናይ ትልቅ የሆነ የእውቀት ልምድና እያንዳንዱ ነገር በተቻለ አቅም የምናካፍልበት ሂደት አለ ማለት ነው። ለእያንዳንዱ ማህበረሰባችን ክፍል ማለት ነው። ስለዚህ ወደ ጥያቄቻንም ስንገባ እንግዲህ መተኛት የሚል ነው እንግዲህ መተኛት እና ያው እንዳልኩት በጣም በከፍተኛ ሁኔታ ስናየው ትልቅ የሆነ የሰዎች የምንተኛት አቅማችን ወይም ደግሞ የእንቅልፍ መተኛት አቅማቸው በጣም ከፍተኛ በጣም እንቅልፍን ከተኛን በጣም ጥሩ የሆነ ለስራችን ንቁ የሆነ ተሳትፎ እንድናደርግ የሚያረገን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ መተኛታችን በጣም ከፍተኛ የሆነ ጥቅም እና ጉልበት የምናገኝበት ሂደት አለ ማለት ነው። ስለዚህ ለ እያንዳንዱ የመኝታ ጊዜያችን ወይም ደግሞ የመተኛት ሂደታችን ከፍተኛ የሆነ ጥቅም እና ከፍተኛ የሆነ ጉልህ የሆነ ተሳትፎ ምናረግበት ሂደት አለ ማለት ነው። በህይወታችን ውስጥ እና ልዩ የሆነ የአመለካከትን ለውጥ እንዲሁም ደግሞ ያስተሳሰብ ለውጥ የምናገኝበት የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን የመተኛት አቅማችንም ወይም ደግሞ እንቅልፍ የምናሳልፈው ጊዜ በጣም ከፍተኛ የሆነ ስራ በማሳለፍ ሊሆን ይችላል። እንዲሁም ደግሞ ከፍተኛ የሆነ የተለያዩ ጫና ሊያሳድር የሚችሉ ነገሮችን ልናደርግ እንችላለን ይሄ ደግሞ በጣም ከፍተኛ የሆነ ችግር ወይም ደግሞ ጉዳት ሊፈጥርብን ይችላል ብየ አምናለሁ። በሚገባ ምክንያቱም እያንዳንዱን ነገር ስናይ ከስራችን ጎን ለጎን በቂ እንቅልፍ መተኛታችን ለየትኛውም የህይወታችን መሰረት ነው ብዬ አስባለሁ። ስለዚህ ለእኛ አንዳንዱ እውቀትን አለ እያንዳንዱ ልምድ እንግዲህ ትልቅ የሆነ እሳቤን ይዘን መንቀሳቀስ ይኖርብናል ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እንግዲህ ትልቅ የሆነ ለውጥ ለማምጣት ከፈለግን ብዙ ነገሮችን ለውጠን ወይም ደግሞ ብዙ ነገሮችን ተረድተን በተቻለ አቅም በተቻለ አቅም የተሻለ ሰው መሆን ወይም ደግሞ የተሻለ ልምድ እንዲኖረን ማድረግ በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ይሄንን በጣም በተቻለ ሁኔታ እንግዲህ የተሻለ ሰው ስንሆን ወይም ደግሞ የተሻለ ልምድ ሲኖረን ከፍተኛ የሆነ ጥቅም ልናገኝበት የምንችልበትን ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ እውቀታችን ወይም ደግሞ ልምዳችን ትልቅ የሆነ መልካም እሳቤ እንዲኖረን ነው ማድረግ እንችላለን ማለት ነው። እና መተኛት በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ለህይወታችን ወይም ደግሞ ለ እንቅልፍ መተኛታችን በጣም በጣም ትልቅ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ ይሄ መተኛታችን ደግሞ ከፍተኛ የሆነ ለእኛ የተሻለ ጥቅም እና የተሻለ ልምድ እንዲኖረን የምናረግበት ሂደት አለ ማለት ነው። ስለዚህ ይህ ደግሞ በጣም ለየት ያለ የስራ ሂደትን እንዲሁም ደግሞ እያንዳንዱን የማከናወን ሂደታችንን ከፍተኛ ጥቅም ልናገኝበት የምንችልበት ሂደት አለ ማለት ነው። ስለዚህ ይሄን አስመልክቶ በጣም ከፍተኛ የሆነ የእንቅልፍ መጠን ቢኖረን በጣም ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም ለእያንዳንዱ ስራችን በሚገባ እንቅልፍ ማረፍ ስላለብን ይህንን ደግሞ በተገቢው መንገድ ለመተግበር ያው ትልቅ የሆነ ይህ እንቅልፍ አተኛኘት ሂደትን በደንብ ማዘውተር ይኖርብናል እና ስለዚህ ይሄ በጣም ትልቅ የሆነ ጥቅም ይኖረዋል ማለት ነው። እና እያንዳንዱን ምኝታ ሂደታችን እንግዲህ ከፍተኛ የሆነ ጉልበት እንዲኖረን ወይም ደግሞ ከፍተኛ የሆነ አቅም እንዲኖረን ማድረጋችን ልዩ የሆነ ተሰጦን የሚያይልን ወይም ደግሞ ልዩ የሆነ ተሰጥኦን የምንመለከትበት ሂደት ስላለ ይሄ ከፍተኛ የሆነ ጥቅም ያለው ነገር ነው። ብዬ ነው የማስበው ስለዚህ ይህን ከፍተኛ ጥቅም ደግሞ በተቻለ አቅም እንግዲህ መተግበር ወይም ደግሞ ማስተካከል የኛ ትልቁ ድርሻችን መሆን አለበት። እና ስለዚህ በሚገባ እንቅልፍን መተኛት በሰአቱ ማለት ነው እያንዳንዱ ስራዎቻችንን በማግስቱም ሆነ ቀጣይ ቀን ለመስራት በጣም አይምሮአችን ፍሬ ሆኖ ነፃ ሆኖ እንዲሰራ የምናደርግበት ሂደት ስላለ ይሄንንም ከግንዛቤ ውስጥ ከተን በሚገባ ስራችን ላይ የምናተኩርበት ሂደት አለ ማለት ነው። ስለዚህ ይሄንን ተረድተን ትልቅ የሆነ የእያንዳንዱን ስራችን ጎን ለጎን ወይም ደግሞ ድካማችን ጎን ለጎን አረፍ ማለት እና መተኛት በጣም ትልቅ የሆነ ጥቅም አለው ማለት ነው። እና ይሄንን ካደረግን ብዙ ነገሮችን መቀየር እንችላለን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው። እንግዲህ ጁስ የሚል ነው እንግዲህ ጁስን ስንመለከት ያው በሚገባ ልጠጣ የምንችለው ነገር ደግሞ በተለይ ህፃናቶች ልዩ የሆነ ያጠጣጥ ሂደት የሚጠቀሙበት ሂደት አለ ማለት ነው። እንግዲህ ጁስን ስናየው ከተለያዩ ጭማቂዎች የሚመጣው ይሄ ነው። በጣም በጣም ከፍተኛ ሁኔታ ከብዙ ጭማቂዎች እንግዲህ በሚገባ ተሰርቶ ለአገልግሎት የሚቀርብበት ሂደት አለ እና እንግዲህ በጣም ከፍተኛ የሆነ ንጥረ ነገር የያዘ ነው ማለት ነው። ስለዚህ ጁስን በጣም ከፍተኛ የሆነ ሰዎች የሚጠቀሙበት ሂደት አለና ትልቅ የሆነ የሰዎች እያንዳንዱ የሚያደርጉትን ደግሞ ሙቀታቸውን የሚቀይሩበትን ሂደት አለ በጁስ ምክንያት ማለት ነው። ለምሳሌ በጣም ከፍተኛ የሆነ ስራ ሲበዛብን ደግሞ ትልቅ የሆነ ጫና ሲኖርብኝ እኔ አሁን ወደ ስራ ቦታ እንኳን ለመሄድ ግዴታ ካልቻልኩ ከስራ ቦታ መውጣት ካልቻልኩ ማለት ነው። በጣም የተደራረበ ስራ ካለብኝ ያቺን አንድ ጁስ እንግዲህ ጠጣ አድርጌ እንደ ሙያው እነሱን የሚያቀረቅር በተወሰነ መንገድ አቅም ሊሰጠኝ ስለሚችል ያቺን ተጠቅሜ ወደ ስራዬ የሚሄድበት ወይም ደግሞ ስራዬን በሚገባ የምሰራበት ሂደት አለና ስለዚህ ይህ ደግሞ በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ምክንያቱም ብዙ ጊዜ የምንሰራቸው ሰራዎች ትልቅ የሆነ ለውጥ ልናመጣባቸው የምንችላቸው ከሆኑ በደንብ ልንሰራ እንችላለን ማለት ነው። ስለዚህ ይሄን ደግሞ በከፍተኛ ሁኔታ ስራችን ላይ በደንብ መግባታችንን ደግሞ ስራችንን በደንብ መስራታችን ትልቅ የሆነ ጥቅም የምናገኝበት ፊደንስ አለ ማለት ነው። ስለዚህ በእያንዳንዱ ነገር ትልቅ የሆነ ምሳሌ የምንፈጥርበት ሂደት አለ ማለት ነው። ለህይወታችን አጠቃላይ ትልቅ የሆነ ለእያንዳንዱ ስራ ወይም ደግሞ ለእያንዳንዱ ልምድ በጣም ከፍተኛ የሆነ እውቀት ሊኖረን ማድረግ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ያው የሆነ እውቀትና ልምድ እንዲኖረን ማድረግ ይኖርብናል ማለት ነው። እና እያንዳንዱን ስራችንን በተገቢው መንገድም መሰረታችንን ደግሞ መተግበራችን ትልቅ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ደግሞ ትልቅ የሚባል ያው የሙያ ክህሎት እንዲሁም ደግሞ እያንዳንዱን ይሄ ስራ ሂደታችንንም በከፍተኛ ሁኔታ ከሰራን ትልቅ የሆነ ደረጃ ላይ የምንደርስበት ሂደት አለ ማለት ነው። ስለዚህ ገንዘብን በጣም ከፍተኛ የሆነ የእውቀት እና የአስተሳሰብ ለውጥ የምናደርግበት ሂደት ስላለ ይሄንን በጣም ልዩ በሆነ መንገድ መጠቀም ይኖርብናል ማለት ነው። ስለዚህ እያንዳንዱን የምንሰራቸውን ስራዎች በጣም በከፍተኛ ሁኔታ እንግዲህ በደንብ መስራት ይኖርብናል ማለት ነው። እና እንደ አጠቃላይ ትልቅ የሆነ አመለካከታችንን የምንቀይርበት ሂደት መኖር አለበት ብዬ አምናለሁ። እና አንድ አጠቃላይ ትልቅ እውቀትና ልምድ ይዘን የጁስ ስራዎችን እንግዲህ መስራታችን ከፍተኛ የሆነ ጥቅም ምናገኝበት ሂደት ስላለ ይሄንንም ከግንዛቤ መክተት ይኖርብናል ብዬ አስባለሁ። እና ጠቅለል ያለ ደግሞ የስራ ሂደቱንም ስንመለከት እንግዲህ ጁስ የሚጨመቅበት ሂደት ያው ቢገባ እንግዲህ ከተለያዩ ነገሮች ከተለያዩ የ ፍራፍሬ አይነቶች እንዳልኩት ከእነሱ ነው እና ያው በሚገባ እንግዲህ ከፍራፍሬዎቹ አይነትም ስንመለከት ያው በዋናነት የሚጀምረው ወይም ደግሞ በደንብ የምናየው ያው በከፍተኛ ሁኔታ የፍራፍሬ አይነቱን ለየት ባለ መንገድ ስንመለከተው ጥሩ የሆነ የማንጎ አታክልት ነው ማለት ነው። እና የማንጎ አሁን ጭማቂ በጣም በጣም ትልቅ የሆነ በገበያ ላይም በጣም ከፍተኛ የሆነ የማስረከቡም ሰዎች የመግዛት ሂደቱ በጣም ከፍተኛ የሆነበት ሁኔታ አለ ማለት ነው። ስለዚህ ይህ ደግሞ በጣም በጣም ለየት የሚያደርገው ሂደት ስላለ ከፍተኛ የሆነ የጥቅም አይነት ስለሆነ በጣም ልዩ የሆነ ሰዎች ሊረዱት የሚችሉበትን ነገር እንግዲህ በጣም መፍጠራቸው ከፍተኛ የሆነ ጥቅም ይኖረዋል ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ተግባራዊ ለማድረግ ወይም ደግሞ በስራ አለም ላይ ብዙ ነገሮችን ለመፍጠር ትልቅ የሆነ የክህሎት ሂደትን በደንብ ተግባራዊ ማድረግ እንግዲህ በጣም በተቻለ አቅም በጣም ጥሩ ነው ብዬ አስባለሁ። ስለዚህ የጁስን አጠቃቀኝ ሂደታችን እንግዲህ ለየት ባለ መንገድ የምንጠቀምበት ሲል አለ ከዛም አልፈን እንግዲህ ያው አቮካዶን ጁስም ደግሞ ያው አቮካዶን ጭማቂ በደንብ ማየት እንችላለን ማለት ነው። አቮካዶን እንግዲህ ስናይ ጁሱን በጣም በጣም ከፍተኛ ጣዕም ያለው ደስ የሚል እንዲሁም ደግሞ ከፍተኛ የሆነ ጥረ ነገር ያለው ነው። እንግዲህ አብጋዶ ስንመለከት ምክንያቱም አቮጋዶ ትልቅ የሆነ አቅም ያለው የአታክልት አይነት ነው ማለት ነው። ስለዚህ የአታክልት ደግሞ በጣም በጣም ለእኛ የሚጠቅመን ደግሞ ለህይወታችን በጣም ትልቅ የሆነ አቅም ያለው ነው የሚጠራው ማለት ነው። ስለዚህ ይሄንን በተግባራዊነት መስራታችን ለእኛ ትልቅ የሆነ አቅምና ለውጥ የምናሳይበት ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ እንግዲህ ብዙ ሰዎችን በብዙ መንገድ ልናወራ የምንችልበት ሂደት አለ ማለት ነው። እንግዲህ እያንዳንዱን ሰዎች እንግዲህ በተለያየ አገላለጽ ልንገልጻቸው እንችላለን ማለት ነው። እንግዲህ ያው እንደምን ነህ የሚል አገላለጽ ወይም ደግሞ ጥያቄ? የምን አነሳንበ ሂደት አለና ሰውች ደግሞ በሚገባ ይመለሱልን መልሶች አሉ ለምሳሌ በጣም ደህና ነኝ እግዚአብሔር ይመስገን እንዴት ነህ አንተ ደህና ነህ ወይ ብሎ የሚመልሱበት ሂደት አለ ማለት ነው። ጤና እንዴት ነው ምናምን ብለን እንግዲህ በጣም ከፍተኛ ሁኔታ ሰዎችን የምናወራበት ሂደት አለ። እና እንግዲህ ይህንን በጣም በተቻለ መንገድ እንግዲህ ከሰውዬ ጋር የንግግር ክህሎትን በደንብ የምናዳብርበት በደንብ የምንሰራበት ሂደት አለ። እና ስለዚህ ለዚህ ደግሞ በጣም ከፍተኛ የሆነ እውቀትና ልምድ ሲኖረን ትልቅ የሆነ መስራት የሚችለውን ነገር ማወቅ እንችላለን ማለት ነው። ስለዚህ እንደምን ነህ የሚለው ያው በጣም ትልቅ የሆነ የሰውን የአኗኗር ህይወቱንም ወይ የህይወቱን ደረጃ እንግዲህ የምንጠይቅበት ሂደት አለና ይሄ ነው እንግዲህ ማለት ነው እንደምነህ የሚለው ጥያቄ በጣም በጣም ትልቅ የሆነ አቅም ያለው ነገር ነው ማለት ነው። ምክንያቱም ስለዛ ሰው ጤንነት አሳስቦን ስለዛ ሰው ጤንነት እንግዲህ በሚገባ ማወቅ ስለፈለግን በደንብ መረዳት ስለፈለግን የሚመስልበት ሂደት አለና ስለዚህ ይሄንን ደግሞ ትልቅ የሆነ የ የአነጋገር ሂደት ወይም ደግሞ አመለካከት ሂደት እንግዲህ ማየት እንችላለን ማለት ነው። ስለዚህ እንደምን የሚለው ጥያቄ ወይም ደግሞ ሂደት በጣም ከፍተኛ የሆነ ጥቅም ያለው ነገር ነው ማለት ነው። ስለዚህ ለዚህ ደግሞ በጣም እያንዳንዱ ነገር የምንቀይርበት ወይም ደግሞ የምንረዳበት ሂደት አለ ማለት ነው። እና ብዙ ነገሮችን ስናይ ያው ከተለያየ መንገድ ከተለያየ ሁኔታ ከፍተኛ የሆነ ሂደትን ወይ ደግሞ ምልከታን የምናይበት ነገር አለ ማለት ነው። ስለዚህ እንደምን ነህ የሚለው ንግግር በጣም ሰዎችን የጤናቸውን ችግር ወይም ደግሞ የጤናቸውን ምንነት በሚገባ አሳስቦ ነው መጠየቅ ናቸው የሚመስልበት ሂደት ስላለ እና ጥያቄውም ያው እንደዛው ስለሆነ በጣም ከፍተኛ የሆነ ሰዎች እኛ ላይያላቸው አመለካከት ለየት አድርገው እንዲነግሩ ወይም ደግሞ እኛም እንደነረዳ የምናደርግበት ሂደት አለ ማለት ነው። ስለዚህ የእያንዳንዱ የሙያችንም ሆነ የጥያቄያችን ሂደት ከፍተኛ የሆነ ጥቅም ከፍተኛ የሆነ ማንነት ከፍተኛ የሆነ ልምድ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ለዚህ ደግሞ ከፍተኛ ልምድና እውቀት እንዲኖረን ልዩ የሆነ ስጦታን መስጠት ወይም ደግሞ ልዩ የሆነ ምልከታን ለሰዎች ማጋራት በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ይሄ ደግሞ በጣም ለእኛ በዋነኝነት እንግዲህ ትልቅ የሆነ ስጦታ የሚሆንበት ሂደት አለ ማለት ነው እና በዋናነት ለእያንዳንዱ ጥያቄ ለእያንዳንዱ ምላሽ እንግዲህ መፍትሄ የምንሆንበት ሂደት አለ ማለት ነው። ስለዚህ በዋናነት ያው ትልቅ የሆነ ልምድና ክህሎትን እንግዲህ ስና ስና ስንቀጥልበት ወይም ደግሞ እያንዳንዱን ነገር በተገቢው መንገድ ስናስኬደው በጣም ከፍተኛ የሆነ ለውጥ የምናገኝበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ለእኛ ትልቅ የሆነ ገቢና እያንዳንዱ ልምድና እውቀታችን እንግዲህ ትልቅ የሆነ ብርታት የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄ እንግዲህ በጣም ለእኛ ለእኛ ከፍተኛ የሆነ ጥቅም አለው ብዬ አምናለሁ። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ግንዛቤ ይዘን መነሳታችን በጣም በጣም ትልቅ የሆነ ጥቅም አለው ማለት ነው። እና ከዚህ ጋር ጠቅለል አድርገን ስናይ ይሄ ልዩ የሆነ ባለእውቀት መሆኑን ወይም ደግሞ ልዩ የሆነ ልምድ ያለው ሰው መሆን እንግዲህ ከፍተኛ የሆነ የደህንነቱን ሂደት እንግዲህ በጣም የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እንዲህ ኣይነት ሰዎችን ደግሞ በጣም ከፍተኛ ደረጃ ላይ የደረሱ ሰዎች ለሰዎች የሚያዝሩ ለሰዎች የሚያስቡ እንዲሁ ደግሞ ለሰዎች በጣም የሚያዝሩ ያላቸው ሰዎች ስንመለከት እንግዲህ እነሱን በፍጥነት ብዙ ነገሮችን መጠየቅ የምናይበት ወይም ደግሞ ስለ ጤናቸው በጣም የምናስብበት የሚኖርበት እውነት አለ። ምክንያቱም በእነሱ መኖር ምክንያት በጣም የብዙ ሰዎች ህይወት ስለሚቀጥል እነሱ ጤንነታቸው በጣም ለሰዎች የሚያስባቸው ሂደት አለና ሰዎች በደወሉ ቁጥር እንደምነህ የሚለውን ጥያቄ በጣም የሚያነሱበት ሂደት አለ እና የዛን ሰው ጤንነት ለማወቅ ማለት ነው። ምክንያቱም የዛን ሰው ጤንነት ካወቁ በሚገባ እንግዲህ ለሁሉም ነገር ያ ሰው በጣም ከፍተኛ የሆነ ጥቅም እንዳለው ስለሚያውቁ ለእነኚህም ሰዎች እንግዲህ ከዚህ አንፃር ነው በጣም የሚያሳስባቸው ወይም ደግሞ በትልቁ ሁኔታ እንግዲህ ይሄንን የጤንነት በጉዳይ የምትጠይቁበት ሂደት ያለበት እና እና እንደ አጠቃላይ ይሄንን ትልቅ የሆነ ምልከታ ይዘው የሚጠይቁበት ሂደት አለ ማለት ነው። እና ለበዋናነት ብዙ ነገሮችን ታሳቢ አድርግተው እንግዲህ ለየት ባለ መንገድ ለሰዎች ርህራሄ እና ለሰዎች አመለካከት እንግዲህ መለወጥን የተያይዞ በጣም ከፍተኛ የሆነ ጥቅም እንዲኖረው የሚያደርጉበት ሂደት አለና ስለዚህ ይህ ደሞ ላኛ ትልቅ የሆነ እሳቤና ትልቅ የሆነ ምልከታ ነው ማለት ነው ለእያንዳንዱ ነገር በተገቢው መንገድ በስርአትም ሆነ ማቀድ ከፍተኛ ጥቅም አለው ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ከተን በጣም በጣም ለየት

እሺ በጣም ጥሩ ወደ ቀጣዩ ጥያቄያችን ስንገባ እንግዲህ ያው አሮጌ የሚል ነው እንግዲህ አሮጌን ስንመለከት ያው ብዙ ነገሮች አሮጌ የሚሆኑበት ወይም ደግሞ የሚያጁበት ሂደት አለ ማለት ነው። በጣም በከፍተኛ ደረጃ ብዙ ነገሮች ከምናስበው በላይ ይሄ የሚቀንሱበት ወይም ደግሞ የሚለወጡበት ሂደት አለ ማለት ነው። እና ይሄ ደግሞ በጣም ከፍተኛ የሆነ ችግር የሚሆንበት ሂደት አለ ማለት ነው። አሮጌ ነገሮችን ስንመለከት በጣም በጣም ብዙ ነገሮችን ቀይረን ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን እንግዲህ በጣም በከፍተኛ የሆነ መጠን ብዙ ነገሮችን መረዳትና ማወቅ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄን ግንዛቤ ውስጥ ከተን በጣም በከፍተኛ ሁኔታ እንግዲህ ለወጥ ባለ መንገድ ስራችንን ሰርተን በተቻለ አቅም እንግዲህ ትልቅ የሆነ ውጤት ላይ ልንደርስ የምንችልባቸውን ነገሮች በጣም ከፍተኛ ደረጃ ማሰብና ማሰላሰል ይኖርብናል ማለት ነው። ስለዚህ እንግዲህ አሮጌ ነገሮችን እንግዲህ በሚታሰበው ልክ እንግዲህ ብዙ ጊዜ አሮጌ ነገሮችን ስናስብ ያው መጣልን ብቻ ነው የምናስበው ማለት ነው። ስለዚህ አሮጌ ነገሮች እንግዲህ መጣል ብቻ ሳይሆን በተገቢው መንገድ በመጠኑ መጠቀም ደግሞ ሊችሉ በሚችሉበት ነገር መጠቀም ይኖርብናል ማለት ነው። ስለዚህ አሮጌ ነገሮችን ስንመለከት ያው ለምሳሌ የተለያዩ ሰርቪሶች ሊኖሩ ይችላሉ እንዲሁ ደግሞ ሳህኖች እንዲሁም የተለያዩ ባልዲዎችን ሊኖሩ ይችላሉ እና እነኚህን ባልዲዎች በጣም በከፍተኛ ሁኔታ መጠቀም ይኖርብናል ማለት ነው፤። ስለዚህ የእያንዳንዱን የስራ ሂደቶችን ስንመለከት አሁን እንዳልኩት ባልዲዋን እንኳን ስናይ ይሄ ለምሳሌ አጋጣሚ ሆኖ ሲሰበር ይችላል ማለት ነው ያ ባልዲ ሲሰበር ያው ከፍተኛ የሆነ መጠገን ይፈልጋል ማለት ነው። እና ይሄ መጠገኑ ደግሞ የሚያስፈልገው በጣም ጥሩ በሆነ መንገድ መጠገን ደግሞ በተቻለ መጠገን መጠን የማይችል ሊሆን ይችላል ጭራሽ ከጥቅሞች የሚሆንበት ነው ለምሳሌ ውሃ ስናደርግበት ውሃው ሊፈስ የሚችልበት ሂደት አለ ማለት ነው ያ ውሃ እንግዲህ ሲፈስ ያው ጥቅም አልባ ይሆናል ማለት ነው። ስለዚህ ይሄንን አሁን በቀላሉ ምን ማድረግ አለብን የሚለውን ማሰብና ማስተዋል ይኖርብናል ማለት ነው፤። እና በዋናነት እንግዲህ ይሄንን አሁን ጥለን አድርግተን ምን ማድረግ አለብን የሚለውን ስንረዳ በዋናነት እንግዲህ ስናየው ይህንን ባልዲ ያው እንግዲህ ተሰብሯል መቀየር ምናምን ሳይሆን ወይም ደግሞ ውሃ ያፈሳል አያፈስም ሳይሆን በሚገባ ቀለል አድርገን አፈር እንከትበታለን ማለት ነው ኖርማሊ ይሄ ጥሩ የሆነ አፈር ለተለያዩ ሰብሎች ሊሆን የሚችል አፈር ማለት ነው፤። እሱን በሚገባ ከከተትን በኋላ በጣም ልዩ የሆኑ የታክልት አይነቶች የሚኖሩበትን ወይም ደግሞ ጥሩ የሆነ የእያንዳንዱ የተክልት አይነቶች በጣም በተገቢው መንገድ ሊጠቅሙን የሚችሉ የአትክልት አይነቶችን እነሱን እንግዲህ በጣም በተቻለ አቅም በተቻለ አቅም እነሱን ይዘን የሚያስፈልጉንን የዕጸዋት አይነት ወይም ደግሞ የምፈልጋቸውን የአበባ አይነትን በሚገባ እዛች ከተትናት እንትን ውስጥ በሚገባ እንጨምራለን ማለት ነው። አፈር ውስጥ እዛች ባልድ ውስጥ ማለት ነው እንግዲህ ያቺ ባልድ ከዛ በጊዜ ሂደት ውሃ ያጠጣናት ውስጧ የተተከለች አበባ አይነት በጣም በሚገባ የማድረግ ደግሞ የመፍካት ባህሪ ታመጣለች ማለት ነው። እንግዲህ እሷን እንግዲህ ያው ግቢ በረንዳ ላይ ብናደርጋት ትልቅ የሆነ ትልቅ የሆነ የቤቱን ድምቀት የምትፈጥርበት ሂደት አለ እና ይሄ ደግሞ በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ይህ ደግሞ ለእኛ እንግዲህ ያው የተጣለውን ነገር መልሰን ጥቅም ላይ ማዋል ለጌጣችን ለቤቱ ለጌጣ እንዲሁ ለመውል አካባቢው ድምቅት የሚሆኑ አታክልቶችን ወይም ደግሞ አበቦችን መትከል እንችላለን ማለት ነው። ስለዚህ ይሄ በጣም ትልቅ ጥቅም ነው ማለት ነው። እንዲሁ ደግሞ ለምሳሌ የተለያዩ የተለያዩ ለምሳሌ እንደ ኩንታል አይነቶች እንደ መዳበሪያ አይነቶች ያሉ ነገሮች አሉ እና እነሱንም እንግዲህ በሚገባ በተቻለ መጠን ጥሩ አድርገን ተጠቅመን ወይም ደግሞ በተቻለ መጠን ገቢ እንድናገኝባቸው ማድረግ ከፈለግን ለምሳሌ የተለያዩ ድንቻዎችን እላዩ ላይ ልንተክል እንችላለን ወይም ደግሞ በጣም በተቻለ መጠን እንግዲህ ብዙ ነገሮችን ልንቀይር የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ጥሩ በሆነ መንገድ ማሰብ ወይም ደግሞ ጥሩ በሆነ መንገድ መስራት በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ይሄንን ከግንዛቤ ከተን ብዙ ነገሮችን መቀየር ብዙ ነገሮችን ማስተካከል የምንችልበት ሂደት ስላለ ይሄንንም ከግንዛቤ የመክተት ይኖርብናል ማለት ነው። እና ጠቅለል አርግተን ስናየው በጣም ከፍተኛ የሆነ ጥቅም ልናገኝበት የምንችለውን ነገር እንግዲህ በጥሩ መንገድ መመልከት ይኖርብናል ማለት ነው። እና ጠቅለል አድርገን ስናየው ከፍተኛ የሆነ ጥቅም የምናገኝባቸው የምንችላቸውን ነገሮች ወደ ጥቅም ወይም ደግሞ ወደ ስራ የምናውልበት ሂደት መኖር አለበት እና እንደ አጠቃላይ ይሄ ከፍተኛ የሆነ ጥቅም ልናገኝበት የምንችለውን ነገር እንግዲህ ለየት ባለ መንገድ መተግበር እንድንችል ማድረግ አለብን ማለት ነው። ስለዚህ እንዳጠቃላይ ልዩ የሆነ የተጣሉ ወይም ደግሞ አሮጌ የሆኑ እቃዎችን ወደ ተግባራዊ ነገር መቀየር ይኖርብናል ማለት ነው። እና እንደ አጠቃላይ ይሄ አሮጌ ነገሮች የተጣሉ ነገሮች መሆናቸው ብቻ ሳይሆን በብዙ መንገድ ጥቅም ላይ ልናውላቸው ይገባል ብዬ አስባለሁ እና እንደ አጠቃላይ ይሄንን በደንብ መረዳት ማወቅ ይኖርብናል ማለት ነው። ይሄን ይመስላል እንዳጠቃላይ

እሺ በጣም ጥሩ እንግዲህ፤ ባቡር የሚል ጥያቄ ነው እንግዲህ ባቡሩን ስንመለከት ያው በጣም በጣም በከፍተኛ ሁኔታ ባቡሩንም በጣም በተገቢ መንገድ የሚሄድበት ወይም ደግሞ የሚሰራበት ሂደት አለ ማለት ነው። ባቡር እንግዲህ በጣም በከፍተኛ ሁኔታ ፍጥነት እንግዲህ የሚሄድ ነው ማለት ነው። ባቡርን ስንመለከት ያው በከፍተኛ ሁኔታ የተቀጣጠለ ወይም ደግሞ በጣም ረጅም ነው ማለት ነው። ባቡርን ስናየው እና በጣም ጉዞዎቹ ራሱ በጣም ልዩ የሚሆንበት ሂደት አለ ማለት ነው። ባቡሩ እና በጣም በእያንዳንዱ የአካባቢ ሂደቶች ውስጥ እንግዲህ የሆነ ርቀት ያለውን ሀገር እንግዲህ በሚገባ የሚሄድበት ነው ማለት ነው። በአብሮን ስንመለከት በጣም ከፍተኛ የሆነ ርቀት የሚጓዝበት ሂደት አለ ማለት ነው። ስለዚህ ባቡር ይሄ እንግዲህ አሁን በጣም ልዩ የሚያደርገው ነው ማለት ነው። ባቡሩን ስንመለከት እና በከፍተኛ ሁኔታ እንግዲህ በጣም ተቀጣጥሮ በጣም በርካታ ፉርጎዎች ወይ ደግሞ በርካታ የተለያዩ ሰዎች ተጭነውበት ወይም ደግሞ በርካታ ሰዎች ተጨነበት እንግዲህ እስከ አስር እስከ ሃያ ቅጥልጣይ የሚሆንበት ሂደት አለ። እና እንግዲህ ባቡሩን ስናይ በከፍተኛ ሁኔታ ሰዎች ሩቅ ሀገር ወደ ሩቅ በጣም ከፍተኛ የሆነ እንደ አጠቃላይ ባቡሩ ደግሞ በሂደቱ በጣም ርቀት ያለው መንገድ ነው። የሚሄደውና ያው እና ከዚህ አንፃር ነው እንግዲህ በጣም ርቀት ያለው አካሄድ ስለሚሄድ ባቡር በጣም ከፍተኛ የሆነ የሰዎችን የማመላለስ አቅሙ በጣም ከፍተኛ ነው ማለት ነው። እንግዲህ በርካታ ሰዎችን በየፉርጎዎቹ የሚይዝበት ሂደት አለ ይሄ እንግዲህ በጣም ልዩ የሚያደርገው ነው ማለት ነው። ባቡሩን ስንመለከት እና ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ የባቡር ተለያዩ ጣቢያዎች ይኖራሉ ማለት ነው። እንግዲህ እነኛ ጣቢያዎች የተለያዩ ፍተሻዎች ሊደረጉበት ይችላሉ እንዲሁም ደግሞ አሸጋሪ ነገሮች ሲኖሩ በሚገባ እነኛን አቸጋሪ ነገሮች በተቻለ መጠን እና መፍታት የሚጣርበት ሂደት አለ ማለት ነው። እና ብዙ ነገሮች የሚቀይሩበት ብዙ ነገሮች የሚደረጉበት ሂደት አለ ማለት ነው። ከባቡር ስራዎች አንፃር ደግሞ ከባቡር ሂደቶች አንፃር ማለት ነው። ስለዚህ ባቡሩን እንግዲህ በተገቢው መንገድ ስንጠቀምበት በጣም በከፍተኛ ሁኔታ ከሰዎች ያለንን የመግባባት ሂደት ከሩቅ ሀገር ሩቅ ሀገር የምናደርግበት የመዘዋወር ሂደት አለው ማለት ነው። ይህ ደግሞ በጣም ከፍተኛ የሆነ ጥቅም ልናገኝበት የምንችልበት ነው ማለት ነው። እና ይሄ ባቡሩ ሂደት ደግሞ ባቡሩን በሚገባ መጠቀማችን ትልቅ ትልቅ ጥቅም ደግሞ ትልቅ የሆነ የእሳቤ ሂደት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን አስመልክቶ እንግዲህ ለእያንዳንዱ እርምጃችን ወይንም ደግሞ ለሩቅ ሀገር ጉዞአችን ማለት ነው ከፍተኛ የሆነ የባቡር አጠቃቀም ሂደታችንን በጣም በከፍተኛ ሁኔታ ማድረግ የምንችልበት ሂደት አለ። ስለዚህ ከዚህ አንፃር እንግዲህ ባቡርን በጣም በተገቢው መንገድ ልንጠቀም ይችላል ማለት ነው፤። እና ጠቅለል አርግተን ስናየው ባበሩን እንግዲህ ብዙ ሰዎች እንደምናመላል እንደሚመላለስበት ሁሉ በሚገባ እቃዎችም ከ ጠረፉ ደግሞ ከሩቅ ሀገር ከሚገቡ ቦታዎች ላይ በሚገባ እየተረክቦ በሚገባ እቃዎችን የሚያመላልስበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ የሆነ የስራ ልምድ እና የስራ እውቀትን ማለት ነው በጣም በባቡሩ ላይ የሚፈጠረው ማለት ነው። ስለዚህ ይሄ ባቡር ያው ከፍተኛ የሆነ ልምድ ባላቸው አሽከርካሪዎች ከፍተኛ የሆነ ሙያተኛ መሆኑ አሽከርካሪዎች ነው እንግዲህ በሚገባው ወደ ስራው አለም የሚገባው ማለት ነው። ስለዚህ ይህ ደግሞ የአሽከርካሪው ደግሞ የዚህ ባለሙያ ትልቅ የሆነ የሚያከናውነው ነገር ስላለ ያው በጣም በጣም ከፍተኛ የሆነ ልምድ እንዲኖረው ወይም ደግሞ እውቀት እንዲኖረው የሚያደርግበት ሂደት አለ ማለት ነው። ስለዚህ የእያንዳንዱ ነገር በጣም በተቻለ መጠን ልምድ ባላቸው ሙያተኞች ማለት ነው በሚገባ መስራትና መረዳት ይኖርብናል ማለት ነው። ስለዚህ የእያንዳንዱን ነገር አውቀን ወይም ደግሞ በጣም ተረድተነው ወደ ስራው አለም ስንገባ ያው ከፍተኛ የሆነ የልምድና የእውቀት ደረጃን የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም የሆነ የእውቀት ልምምድና የእውቀት መካፈን ሂደት መኖር ያለበት ማለት ነው። ስለዚህ ከዚህ አንፃር እንግዲህ ባቡሩን በጣም ከፍተኛ ሁኔታ ልንጠቀምበት ወይ ደግሞ ልንገለግልበት እንችላለን ማለት ነው፤። ስለዚህ እንደ አጠቃላይ ባቡሩን የተለያዩ እቃዎችንም እንዲሁ ወደ ሀገር ውስጥ እንዲገቡ የሚያደርግበት ከፍተኛ የሆነ አቅም ያለው ነው ማለት ነው። ስለዚህ ለሀገራችንም ትልቅ የሆነ ጥቅም አለው እንዲህም ደግሞ ለህዝቡ በጣም በጣም ትልቅ የሆነ መገልገያ የሆነበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ የባቡር አጠቃቀም ሂደት እንግዲህ አለው ማለት ነው። ስለዚህ እያንዳንዱን ነገር ስንፈታው ደግሞ ስንረዳ በሚገባ እውቀት ያለንን ምልከታ መረዳትና ማወቅ የሚችልበት ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ እንግዲህ አሁን አሳ ማለት ነው አሳን እንግዲህ ስናይ በጣም በጣም ብዙ አይነት ያሳ ዝርያዎች አሉ እንዲሁ ደግሞ በጣም ከፍተኛ ከባድ የሆኑ አሳዎች አሉ እንደውም ደግሞ ቀላል የሆኑ ለምግብነት የምንጠቀማቸው አሳዎች አሉ ማለት ነው። እና እነኚህ አሳ አይነቶች እንግዲህ በጣም ልዩነት ያላቸው ናቸው ማለት ነው። እንደ አጠቃላይ እና ከፍተኛ የሆነ የአሳ ልዩነት ወይም ደግሞ የሚፈጠርበት እንዲሁም ደግሞ አሳዎች በጣም ለየት ያሉበት ሂደት አለ ማለት ነው። እና ከዚህ አንፃር ነው እንግዲህ የ አሳዎች በጣም ልዩ የሚሆኑበት ሂደት ያለው ማለት ነው። እና ጠቅላላ አድርገን ስንመለከት ያው እንግዲህ ይሄንን የአሳ አይነት ወይም ደግሞ አሳን ስንመለከት ከፍተኛ የሆነ ልምድ ባለው እና እውቀት ባለው መንገድ እንግዲህ አሳዎች ከፍተኛ የሆነ ሂደት ያላቸው ናቸው ማለት ነው። እና እንደ አጠቃላይ አሳን በጣም በተገቢው መንገድ ማየት እና መመርመር የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ አሳን ስንመለከት ያው በሚገባ ለምግብነት የምንጠቀማቸው አሳቦች እንግዲህ መካከለኛ ወይም ደግሞ ትንሽዬ ናቸው ማለት ነው። እነኚህ አሳዎች ደግሞ በጣም ደስ የሚሉ ናቸው ማለት ነው። እና አሳዎቹ በጣም ጣዕም ያላቸው በጣም ልዩ ሆኖ ሲጠበሱ በጣም ከፍተኛ የሆነ ጣዕም ያላቸው ናቸው ማለት ነው። እንግዲህ አሳዎቹ ስንመለከት እና ከዚህ አንፃር እንግዲህ አሳን በጣም መመገብ ወይም ደግሞ በጣም በጥሩ መንገድ መመልከት ያለብን ብዬ እስባለሁ። ስለዚህ የምርክት ሂደት ወይም ደግሞ የአሳዎቹን ሁነት በደንብ መመርመር በጣም ትልቅ የሆነ ጥቅም አለው ማለት ነው። ለምሳሌ በተለያዩ የተውቅያኖስ ቦታዎች ወይም ደግሞ ትላልቅ ሐይቆች ባሉበት ቦታዎች ላይ ከፍተኛ የሆነ የአሳ ብዛት ይኖራል ማለት ነው። ከዚህ ውስጥም እንግዲህ ይሄኛንው ትናንሾቹ እንዳሉ ሁሉ በጣም ከፍተኛ ሆነ ሀይል ያለው እንዲሁ ደግሞ በቀላሉ የሰውን ልጅ ራሱ ሊበላ የሚችል ከባድ የሆነ የአሳ ነባሪ የሚባል ከፍተኛ የሆነ አሳ አለ ማለት ነው። እንግዲህ እሱ አሳን ስንመለከተው በጣም በጣም በጣም ከፍተኛ የሆነ ስለት ያለው ጥርስ አለው ማለት ነው። እና ደግሞ በጣም ሰዎችን በቀላሉ የመብላት አቅሙ በጣም ከፍተኛ ነው ማለት ነው። እና ይህ አሳ ሲኖር በህይወቱ እንግዲህ በጣም ውቅያኖስ ላይ ነው ከሚታሰበው በላይ የሚኖረው እና በቀላሉ እንግዲህ ያው ያገኘውን ትናንሽ አሳዎች ራሱ የሚወጡበት ሂደት አለ ማለት ነው። ስለዚህ ይሄ አሳ እንግዲህ በጣም በጣም ከሚታሰበው በላይ ትልቅ የሆነ አቅም ደግሞ ጉልበት ያለው እንደመሆኑ መጠን ከፍተኛ ከፍተኛ ችግር የሚፈጥርበት ሂደት አለ ማለት ነው። ይሄ አሳ እና ከዚህ አንፃር እንግዲህ ሰዎችን በቀላሉ ሊነክስ ወይም ደግሞ ሰዎችን በቀላሉ ሊገል የሚችል በጣም ከፍተኛ የሆነ ጥርስ ያለው በጣም ስለታማ ጥርስ ያለው የአሳ አይነት አለ ማለት ነው። ስለዚህ ይሄ አሳ እንግዲህ በጣም በጣም ትልቅ የሆነ ችግር የሚሆንበት ወይም ደግሞ ትልቅ የሆነ ነገር የሚፈጥርበት ሂደት አለ እና ስለዚህ ይሄንን ህግ ግንዛቤ ውስጥ ከተን በጣም ጥሩ የሆነ የአሳ አይነትን በደንብ ማየት ወይም ደግሞ መመርመር ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ይሄን የአሳ አይነት እንግዲህ በሚገባ ማየት እና መተንተን ስን እንችላለን ማለት ነው። ስለዚህ እንደዚህ አይነት ቦታዎች ላይ ትላልቅ ውቅያኖሶች ላይ እንግዲህ በተለያዩ በጀልባዎችም ስንሄድ ወይም ደግሞ በመርከቦች ስንቀሳቀስ በጣም ልክ አሁን እኛ እንደለመድነው ወይም ደግሞ ግባችን ውስጥ እንዳየናት በትንሿ የመዋኛ የፈጣን የሆነች የሞተር የምትሠራ የውሃ ውስጥ መዋኛ ያለች ፈጣን የሆነች የምትንቀሳቀስ ልክ እንደ ጀልባ የምትቀሳቀሰው በሷ በሷ አሁን የማይታሰብ ነው እንደዚህ አይነት ቦታዎች ላይ ማለት ነው። አንደኛ ማዕበሉም ከፍተኛ ነው ማለት ነው። እንዲሁም ደግሞ የ የአሳው ሂደት ወይም ደግሞ የዚህ የከፍተኛ የሆነ ጥርስ ያለው የአሳ ነባሪ አይነት በቀላሉ ሊበላን የሚችልበት ሂደት አለ እና ስለዚህ ይሄንን ግንዛቤ ውስጥ ከተን ትልቅ የሆነ ጥንቃቄ ልናደርግ ይገባናል ማለት ነው። እና እንደ አጠቃላይ በጣም ጥሩ የሆነ የአሳ ዝርያዎችን ደግሞ እነዚህ በጣም ትናንሾቹን በጣም በከፍተኛ ሁኔታ ለምግብነት የምንጠቀመባቸው እንዲሁም ደግሞ በጣም በትፍ ከፍተኛ አሁን ሁኔታ እንግዲህ ወደ ገበያ የዋሉ ትላልቅ የገበያ ባለሙያዎች ወይም ደግሞ የሽያጭ ባለሙያዎች ያደረጉበት ሂደት አሉ እና ስለዚህ እያንዳንዱ ነገር በጣም በከፍተኛ ደረጃ እውቀትና ልምድ ባላቸው ባለሙያዎች የሚቀየርበት ሂድት ስላለ ከዚህ አንፃር እንግዲህ ትልቅ የሆነ ግንዛቤ እንዲኖረው ማድረግ ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን በደንብ መረዳት እና ማወቅ ይኖርብናል ማለት ነው። ስለዚህ እያንዳንድ ነገር በተቻለ አቅም በተቻለ ልምድ እንግዲህ የከፍተኛውን ጥቅም እንዲኖረን ማድረግ የምንችልበት ሂደት ስላለ ይሄንን ከዚህ አንፃር እንግዲህ ለየት ባለ መንገድ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው እገዛ የሚል ጥያቄ ነው እንግዲህ እገዛን ስንመለከት በጣም በከፍተኛ ሁኔታ ሰዎችን ልንረዳው ወይም ደግሞ ሰዎችን በተቻለ መጠን ልናግዝ የምንችልበት ሂደት አለና እንግዲህ ይሄ በጣም ትልቅ የሆነ ነገር ነው ማለት ነው። በጣም በከፈተኛ ሁኔታ እንግዲህ ሰዎችን በደንብ ተረድተን እንደማውቀን ከፍተኛ የሆነ እርዳታ ልናደርግ የምንችልበት ሂደት አለ። እና ይሄ ደግሞ በጣም በጣም ጥልቅ የሆነ አቅምና ክህሎት ሊኖረን የሚገባበት ሂደት ነው ማለት ነው። እገዛን እንግዲህ ስንመለከት ሰዎችን በጣም በጣም በብዙ መንገድ ስንረዳቸው እና በተቻለ መጠን ችግራቸውን በደንብ ጠይቀን ትንተናውን ይዘን በደንብ ለሰዎቹ ከፍተኛ የሆነ ጥቅም የሚሰጥ ነገር በደንብ አስበን እና አቅደን በተሻለ መንገድ ለሰዎች ትልቅ የሆነ ሆነ የአመለካከት እርዳታ እንዲሁ ደግሞ የገንዘብ እርዳታውን ልናደርግ የምንችልበት እለት አለና እንደየሁኔታው የሚለያይበት ሂደት ይኖራል ማለት ነው። ስለዚህ እርዳታን እንግዲህ ስንመለከት በጣም በጣም በብዙ መንገድ ሰዎችን ችግራቸው በተለያየ መንገድ ችግር ሊደርስባቸው ይችላል ባልታወቀ መንገድ በጣም በጣም በብዙ መንገድ ችግር ደርሶባቸው ወይም ደግሞ ባልታወቀ ሁኔታ ያላሰቡት ነገር ይደርስባቸው ይችላል እና ይሄ እንግዲህ በጣም ከፍተኛ የሆነ ጉዳት የሚፈጥርበት ሂደት አለ ማለት ነው። ስለዚህ ይሄንን ስናይ እንግዲህ ሰዎች ሊረዱት ወይም ደግሞ እኛም በሚገባን ልናውቀው የሚገባ ነገር ነው ማለት ነው። ስለዚህ ይህንን ከግንዛቤ ውስጥ ከተን እንግዲህ በተቻለ አቅም እና በተቻለ እውቀት በተቻለ ልምድ በጣም ከፍተኛ የሆነ እውቀት እንዲኖረን እንዲህም ደግሞ አመለካከታችንን እንድንቀይር ትልቅ የሆነ ጥቅም ሊሆነን የሚችለውን ነገር እርዳታ ወይም ደግሞ እገዛ ማድረግ በሰዎች በጣም በጣም ትልቅ የሆነ አቅምና እውቀት እንዲኖረን እናደርጋለን ማለት ነው። ስለዚህ ይሄንን አስመልክቶ በጣም በጣም በተቻለ መጠን በተቻለ እውቀት እና በተቻለ ልምድ በጣም ጥሩ በሆነ መንገድ ያው ማድረግ ወይም ደግሞ መተግበር ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ እገዛ የምናደርግበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር በጣም በተቻለ መጠን ትልቅ የሆነ መልከታንና እውቀትን ልንይዝ የሚችልበትን ነገር ለተገቢው መንገድ ማድረግ ይኖርብናል ማለት ነው። እና እንደ አጠቃላይ እንግዲህ በተቻለ አቅም ልዩ የሆነ እውቀት እና ልምድ እንዲኖረን ማድረግ ይኖርብናል ማለት ነው። ስለዚህ እያንዳንዱን የእውቀት ደረጃም ሆነ የልምድ ክህሎታችንን በሚገባ ይዘን አንደኛ ያው ግዴታ መረዳችን ማለት ነው። እንግዲህ በተለያየ መንገድ ልንረዳ እንችላለን ለምሳሌ የገንዘብ ከሌለን በሚገባ እውቀት እንኳን በሚገባ አለን እውቀታችንን በሚገባ ለሰዎች ልንናገር ልንሰጠውኝ ወይም ደግሞ ልንረዳ እንችላለን ልናግዝ እንችላለን ማለት ነው። እውቀት እንኳን በሚገባ ተመጣጣኝ እውቀት እንኳን ባይኖርህ በጉልበታችን ጥሩ ሁኔታ ሰዎችን ልንረዳ እንችላለን እና ምንም ሆነ ምንም ሰዎችን ልንረዳና ደግሞ ልናግዝበት የምንችልበት ነገር በፍጹም አይጠፋም ማለት ነው። ስለዚህ ይሄ በጣም ትልቅ የሆነ ግንዛቤን እንዲፈጥርን የሚያደርግበት ሂደት አለ። ስለዚህ እያንዳንዱን ነገር በተሻለ መጠን ወይም ደግሞ በተቻለ አቅም ከፍተኛ የሆነ እርዳታዊ ደግሞ ግንዛቤ እንድንይዝ የሚያደርገን እንደመሆኑ ወጠን ይሄንን ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ እውቀትና ልምድ ይዘን በተቻለ መጠን እንግዲህ እያንዳንዱ ነገር ተረድተን ወይም ደግሞ አውቀን መተግበር ይኖርብናል ማለት ነው። እና ይሄንን ከግንዛቤ ውስጥ መክተታችን በጣም ከፍተኛ የሆነ ጥቅም ልናገኝ የምንችልበት ሂደት ስላለ ይሄንን እያንዳንዱን ነገር በተቻለ እውቀትና በተቻለ ልምድ የገዛ ሂደቱን ለሰዎች መርዳት የምንችልበት ሂደትን በደንብ መፍጠር እንችላለን ማለት ነው። እና እንደ አጠቃላይ ይሄንን በሚገባ መስራታችን ትልቅ የሆነ ጥቅም እና ልምድ እንዲኖረን የምናደርግበት ሕደት አለ ማለት ነው። ስለዚህ እያንዳንዱን ነገር በተገቢው መንገድ መስራት ይኖርብናል ማለት ነው። እና እንደዚሁም ደግሞ እገዛውንም በጣም በተቻለ መጠን ሰዎችን ማገዛችን ወይም ደግሞ መርዳታችን ትልቅ የሆነ ጥቅም ሊሰጠን የሚችልበት ሂደት አለ ማለት ነው። ስለዚህ ይሄንን በሚገባ አይተነው ወይም ደግሞ ተንትነን ለየት ባለ መንገድ እገዛውን ማድረግ የምንችልበት ሂደት አለ ማለት ነው። ስለዚህ ሰዎችን ባለን ነገር ባለን አቅም ባለን ጉልበት ወይም ደግሞ ባለን ገንዘብ ልንረዳቸው እንችላለን ማለት ነው። ስለዚህ ይሄንን አስመልክቶ ልዩ የሆነ የእውቀት እና የአስተሳሰብ ደረጃ ማየት እና ገንዘብ ይኖርብናል ማለት ነው። እና ጠቅለል አድርገን ስናይ ያው ይሄንን እንግዲህ ልዩ በሆነ እገዛ ወይም ደግሞ አስተሳሰባችን በጣም ከፍተኛ የሆነ ጥቅም ልናገኝበት የምንችለውን ነገር መተንተንና ወይም ደግሞ ማረጋገጥ ትልቁን ቦታ ይይዛል ብዬ አምናለሁ። ስለዚህ ይሄንን በተገቢ መንገድ ለመተግበር የተሻለ ለውጥ እና የተሻለ እውቀት እንዲኖረን የሚያደርግበት ሂደት አለ ማለት ነው። ስለዚህ በጣም ከፍተኛ የሆነ ጥቅም እናገኛለን ማለት ነው። ከእገዛ ጋር ተያይዞ ማለት ነው እና

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው። እንግዲህ ቀጣዩ ጥያቄያችንን ስንመለከት ያው ወተት የሚል ነው። እንግዲህ ወተት የሚለዉን ስንመለከት በጣም በከፍተኛ ሁኔታ ብዙ ነገሮችን ቀይረን ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን ያው ለየት ባለ መንገድ እያንዳንዱን ነገር የምንሽርበት ወይም ደግሞ የምናስታካክልበት ሂደት ይኖራል። እና እንግዲህ ወተትን ስንመለከት በጣም ከፍተኛ የሆነ ጥቅም እና ትልቅ የሆነ የሀሳብ መንሸራሸር ወይም ደግሞ የሀሳብ ለውጥን የምናገኝበት ሂደት ይኖራል። ማለት ስለዚህ እያንዳንዱን ነገር እንግዲህ በተገቢው አቅም ወይም ደግሞ እውቀት ትልቅ የሆነ ማድረግ ያለብን ነገር እንግዲህ ይኖራል ማለት ነው። ስለዚህ እያንዳንዱን ነገር ያው በተቻለ አቅም በተቻለ ልምድ እና በተቻለ እውቀት ያው የተቻለ ነገር ማድረግ እንግዲህ ከፍተኛ የሆነ ጥቅም ይሰጣል ማለት ነው። ስለዚህ እያለ እያንዳንዱ የእውቀት ደረጃም ሆነ ለእያንዳንዱ የልምድ ደረጃ በጣም ከፍተኛ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር በጣም በተገቢው መንገድ የተሻለ ነገር ይዘን ወይም ደግሞ የተሻለ ነገርን በሚገባ አመቻችተን ትልቅ የሆነ መልከታን ወይም ደግሞ እሳቤን የምንይዝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ጥንቃቄ እና ትልቅ የሆነ እውቀት ይዘን መንቀሳቀሳችን በጣም ከፍተኛ የሆነ ጥቅም እሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን አስመልክቶ በጣም ከፍተኛ የሆነ አስተሳሰብ መለወጥ እንዲሁም ደግሞ አመለካከትን መለወጥ እንግዲህ በተቻለ አቅም ትልቅ የሆነ የስራ ሂደትን እምንቀይርበት ወይም ደግሞ ምልከታን የምንቀይርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ነው እንግዲህ በጣም በጣም በተቻለ መጠን የወተት ምርትን ማሰፋፋት ወይም ደግሞ በተቻለ መጠን ይሄ የወተት አስተዋጽኦን በጣም ከፍተኛ ሁኔታ መጨመር ትልቅ የሆነ ጥቅም አለው ማለት ነው። ስለዚህ የሄንን በሚገባ መጠቀማችን ልዩ የሆነ የጥቅም ሂደት እንዲኖረው ወይ የምናረግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የአመለካከትም ሆነ ለእያንዳንዱ ነገር ያው ምናገኝበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር በጣም በጣም ልዩ የሆነ እና ልዩ የሆነ ማንነትን የምናገኝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ትክክል የሆነ እውቀትና ልምድ ቢኖረን ይገባል ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በግንዛቤ ሂደት በጣም በተቻለ መጠን የተሻለውን ነገር ማሰብ ወይም ደግሞ ማሰላሰል ይኖርብናል ማለት ነው። ስለዚህ ያለዉን ነገር በተቻለ አቅም እና በተቻለ እውቀት ማለት ነው ብዙ ነገሮችን መቀየር ወይንም ደግሞ ብዙ ነገሮችን መረዳት ይኖርብናል ማለት ነው። ስለዚህ እያንዳንዱን የወተት ሂደት ወይም ደግሞ ወተትን እንግዲህ በጣም በጣም በከፍተኛው ሁኔታ የላም አስተዋጽኦ እንግዲህ የሚመጣ ነው ወተት ማለት ነው። እንግዲህ ይሄን ስንመለከተው ወተት በጣም ልዩ የሆነ ጥቅም ያለው ወይም ደግሞ ጥሩ ጥሩ የሆነ ስሜትን የሚሰጥ ነገር ነው ማለት ነው። ስለዚህ ወተትን ስናይ በጣም በከፍተኛ ሁኔታ ትልቅ የሆነ ጥቅም ልናገኝበት እምንችልበት የላሞች ማለት ነው። እንግዲህ ላምን ስንመለከት በጣም በጣም በከፍተኛ ሁኔታ ብዙ ጥቅሞችን ምሰጠን ሂደት አለ ማለት ነው። ለምሳሌ ጥጃንም ብናይ እንዲሁም ደግሞ ወተትንም ብናይ ወተት እንግዲህ በከፍተኛው ሁኔታ ልንጠጣ ወይም ደግሞ በተለያየ አገልግሎት ልናዉለው እንችላለን ማለት ነው። ለምሳሌ ወተት ብቻውን ትኩስ ወተት መጠጣት ይኖራል እንዲሁም ደግሞ ወደ ትኩስ ወተቱን አጠራቅመን ወደ እርጎ የሚባል ሂደት እምንቀይርበት ነገር አለ። እና ስለዚህ ይህንንም ደግሞ በጣም በተቻለ መጠን እምንቀይርበትን ሂደት ማመቻቸት ይኖርብናል ማለት ነው። ስለዚህ ይህንንም በተገቢው መንገድ የምናረግበት ሂደት አለ ማለት ነው። ስለዚህ ይህንንም በግንዛቤ ሂደት ውስጥ በጣም በጥሩ መንገድ መጠቀም እምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በተቻለ መጠን የተሻለ ነገር ለማወቅ ወይም ለመረዳት ብዙ የወተት አስተዋጾዎችን ልናረግ ወይም ደግሞ ልንጠቀም እምንችልባቸው ነገሮች አሉ። እና በተለይ ለህፃናት እንግዲ አሁን ወተት በጣም ከፍተኛ የሆነ ጥቅም ያለው ነገር ነው። እና ይሄንን ገንዘቤ ውስጥ መክተታችን በጣም ልዩ የሆነ ጥቅም እናገኛለን ማለት ነው። እና እንደ አጠቃላይ ይሄ ትልቅ የሆነ ለእኛ ጥቅም የሚሰጥ ነገር ነው ማለት ነው። ጥቅለል አርግተን ሰናየው እና ብዙ ነገሮችን ለማወቅ እና ለመረዳት የምንጠቀምበት ሂደት ስለሆነ ከፍተኛ የሆነ ጥቅም አለው ማለት ነው። እና ጠቅለል አርግተን ይህንን ስናይ ወይም ስንረዳ በጣም በጥሩ መንገድ እንግዲህ የዘተት አስተዋጽኦን መጠቀም ይኖርብናል ማለት ነው። እና በአጠቃላይ ይህንን ግንዛቤ ውስጥ ከተን የተሻለ ለውጥ እና የተሻለ ልምድ እንዲኖረን ማድረግ ይኖርብናል ማለት ነው። ስለዚህ ይሄንን በተገቢው መንገድ ልናውቅ ልንረዳ እምንችልበት ሂደት አለ ማለት ነው። ስለዚህ በተገቢ መንገድ እያንዳንዱን ነገር ለማድረግ ወይም ደግሞ

እሺ በጣም ጥሩ እንግዲህ ፕሮጀክት የሚል ነው እንግዲህ ፕሮጀክት የሚለውን ስንመለከት በጣም ከፍተኛ የሆነ የስራ ልምድ ያለበት ወይም ደግሞ የስራ ልውውጥ ያለበት ሂደት ነው ማለት ነው። እንግዲህ ፕሮጀክትን ስናየው ከፍተኛ የሆነ እውቀትና እያንዳንዱን ነገር ልንሰራ የምንፈልገውን ነገር በብዙ መንገድ ንድፈ ሀሳብ የምናወጣበት ሂደት አለና እንግዲህ ፕሮጀክት የምንለው ነው ማለት ነው። እንግዲህ በዋናነት ፕሮጀክትን ስንመለከት ብዙ ነገሮች የምንቀይርበት ብዙ ነገሮች የምናውቅበት ብዙ ነገሮች የምንረዳበት ነው ማለት ነው እና ይህ የፕሮጀክት ሂደት ደግሞ ከፍተኛ የሆነ ልምድ የያዘ የተለያዩ ስራዎችን የምንሰራበት ሂደት ነው ማለት ነው። እና በዋናነት እንግዲህ ፕሮጀክትን ስናይ በጣም በከፍተኛ ሁኔታ ከሰዎች ጋር ያለን የስራ ልምድና የስራ ልውውጥ የስራ ሂደት ልውውጥ ከፍተኛ የሆነ ጥቅም እና ጉዳቱንም እንዲሁ የምናይበት ሂደት ስላለ እንግዲህ ፕሮጀክትን ስንመለከት ከፍተኛ የሆነ እውቀት ያላቸው ባለሙያዎች የሚሠሩበትን ወይም ደግሞ እውቀት ያላቸው ሙያ በጣም ከፍተኛ ሁኔታ ያላቸው ሰዎች በተቻለ መጠን ስራቸውን የሚያከናውኑበት ሂደት ይኖራል እና ይሄ ደግሞ በጣም ትልቅ የሆነ የ ፕሮጀክት ሂደት ነው ማለት ነው። ስለዚህ ለእያንዳንዱ ነገር በሚገባ ጥቅም እና እውቀት የምናይበት ሂደት አለ ማለት ነው። ስለዚህ የተሻለ ነገር ለማወቅ እና ለመረዳት የተቻለውን አቅማችንን በፈቀደ መንገድ እያንዳንዱን ነገር ማድረግ ይኖርብናል ማለት ነው። ስለዚህ ይሄንን ተግባራዊ ለማድረግ እንግዲህ በተቻለ መጠን እያንዳንዱን ነገር ልናደርግ የሚገባን ነገር በደንብ ማሰብና ማሰላሰል ይኖርብናል ማለት ነው። ስለዚህ ይሄንን ግንዛቤ ውስጥ በመክተት ይኖርብናል ብዬ አምናለሁ። እና እያንዳንዱን ነገር ያው እውቀት ባለን ሙያተኞች ወይም ደግሞ የፕሮጀክቱ ሙያተኞች እንግዲህ በጣም ከፍተኛ ሁኔታ ልምድ ባለን ስራ ሂደት ውስጥ እንግዲህ ልዩ የሆነ እውቀት እና ግንዛቤ እንዲኖረን ማድረግ የኛ ትልቁ ሀላፊነት። የሚሆንበት ሂደት አለና ስለዚህ ይሄንን ጉዳይ በጣም ከፍተኛ ሁኔታ ልናስብበት ወይም ደግሞ ልንሠራበት የሚችልበት ነገር እንደመሆኑ መጠን ስለ እያንዳንዱ የፕሮጀክት የስራ ሂደት እንግዲህ ከፍተኛ የሆነ እውቀት ባላቸው ባለሙዎች እንዳልኩት መስራት እና እንዲሁም ደግሞ እኛም እውቀታችንን ተጠቅመን ብዙ ነገሮችን መለወጥ የምንችልበት ሂደት ስለአለ ይሄንንም ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። እና ይሄ ደግሞ በዋናነት ሰዎች ሊረዱን የሚችሉበት ወይም ደግሞ ሊያውቁ የሚችሉበትን ነገር እንግዲህ በደንብ አይተው ወይም ደግሞ ተገንዝበው እንዲሰሩ የምናደርግበት ሂደት አለ እና ይሄ ደግሞ በጣም ከፍተኛ የሆነ ጥቅም የምናገኝበት ሂደት ነው። ስለዚህ ለእያንዳንዱ ጥቅም ለማግኘት ደግሞ ከፍተኛ የሆነ መስዋዕት የምንከፍለው ነገሮች በብዙ መንገድ ይኖራሉ እና ስለዚህ ይህንን መስዋዕትነት ደግሞ በጣም በጣም ከፍተኛ የሆነ እውቀት ባላቸው ሙያተኞች የምንቀይርበት ሂደት ስለሆነ እንግዲህ ልዩ የሆነ ምልከታና ልዩ አስተሳሰብ እንዲኖረን ማድረግ እንግዲህ በእኛ በኩል ትልቅ የሚጠበቅ ነገር ነው። እና ይሄንን ከዚህ አንፃር እንግዲህ ከፍተኛ ልምድ ይዘን ለሰዎች ልንረዳ የምንችለውን ነገር በጣም ከፍተኛ ሁኔታ ማገዝ ወይም ደግሞ መርዳት የምንችልበትን ነገር መፍጠር ይኖርብናል ማለት ነው። እና እንደ አጠቃላይ ከፍተኛ ልምድ ባላቸው ከፍተኛ ባለሙያዎች እንግዲህ ልዩ የሆነ የእውቀት እና የግንዛቤ ደረጃዎችን ሰፋ አድርገን የምንሰራበት ሄደት ስላለ ይሄንን እንግዲህ አስመልክቶ ለየት ያለ የእውቀት ባለቤትነት መሆን ወይም ደግሞ ልዩ የሆነ የምልከታ ሂደታችንን መቀየር ለእኛ ትልቅ የሆነ ጥቅም አለውና ይሄንን እንግዲህ ተግባራዊ ማድረግ ወይም ደግሞ በተቻለ መጠን በተቻለ ሂደት እንግዲህ መቀየር ከፍተኛ የሆነ ጥቅም አለው ብዬ አምናለሁ። ስለዚህ ይሄንን ደግሞ በተቻለ በጣም በተቻለ መጠን መቀየራችን ከፍተኛ የሆነ ልምድና እውቀት ይዘን እንድንሰራ የምናደርግበት ሂደት አለ ራሳችንን እና በሚገባ ይሄንን ከሰራን ደግሞ ትልቅ የሆነ ለውጥ እና እውቀት የምናገኝበት ሂደት ይኖራል ብዬ አምናለሁ። ስለዚህ ይሄንን በተገቢው መንገድ መስራት እንግዲህ ትልቅ የሆነ የ ፕሮጀክቱን አካሄድ ደግሞ ፕሮጀክቱን እንዴት መስራት እንዳለብን ከግንዛቤ ውስጥ ከተን የምንሰራበት ሂደት አለና እንግዲህ ግንዛቤውን በደንብ ከጨበጠን በኋላ ስለምንሠራው ስራ ሀሳብና አስተያየትም እንዲሁ ቢኖርም በሚገባ መንገዱን ማመቻቸት ይኖርብናል ማለት ነው። ስለዚህ ይሄን በተግባራዊ ሁኔታ እንግዲህ የማስተካከል እና መረዳት እና ማወቅ ይኖርብናል ማለት ነው። ስለዚህ እያንዳንዱን ሂደት በተገቢው መንገድ ማድረግ የምንችልበት ሂደት አለ እና ይሄንን ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ማድረግ ይኖርብናል ማለት ነው። እና ጠቅላላ አድርገን በሚገባ ማስተካከል እና መቼኬት የግድ ይኖርብናል ብዬ አስባለሁ። ስለዚህ ይሄንን ነገር እንግዲህ በተቻለ መጠን ጥሩ በሆነ ሀሳብና ጥሩ በሆነ አስተሳሰብ ለየት ባለ መንገድ ማከናዎን ይኖርብናል ማለት ነው። እና ጠቅለል አድርገን ስን ግንዛቤ ውስጥ መክተት ይኖርብናል ብዬ አስባለሁ እና እንደ አጠቃላይ ይሄን ይመስላል እንግዲህ በተቻለ መጠን ብዙ ነገሮችን ለማስተካከል መሞከራችን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው ደህና ሁን የሚል ጥያቄ ነው። እንግዲህ ደህና ሁን የሚለውን ስንመለከት ያው ሰዎችን የሚገባ ልንሰናበታቸው ስንፈልገው ወይም ደግሞ የሚገባ ብዙ ነገሮችን አሳልፍን ያው ሰዎችን በተቻለ መጠን አብረናቸው ኖረን አብረናቸው አድገን በሚገባ ብዙ ነገሮችን ሰርተን ወደ ቀጣዩ ህይወትም ደግሞ ቀጣዩ ነገር እንግዲህ ወደ የምንሸኛቸው ሂደት አለ ማለት ነው። እንግዲህ በጣም በብዙ መንገድ ከእኛ ካለንበት ቦታ ወደ ሌላ ወደ የሚፈልጉበት ቦታ ሲሄዱ ደህና ሁን ብለን እንሸኛቸዋለን ማለት ነው። እንዲሁም ደግሞ እኛም በሚገባ ካልነበበት የምንኖርበት ማህበረሰብ ውስጥ ስንወጣ እንግዲህ የተለያዩ ሰዎች በጣም የቅርብ ሰዎች የምንላቸውን ትዕብ የምገባ ደህና ሁኑ ቻው የምንልበት ሂደት አለ እና ይሄ እንግዲህ በጣም ልዩ የሆነ ነገር ነው ማለት ነው። ስለዚህ እያንዳንዱን ነገር በጣም በተገቢው መንገድ ሰዎችን አብረናቸው ብዙ አመት ስንኖር እና አብረናቸው ብዙ ጊዜ ስንቆይ እንግዲህ ይሄ በተለያየ መንገድ ሰዎችን የተለያየ እርዳታቸውን የምናገኝበት ወይም ደግሞ የተለያየ ጥቅማቸውን የምናገኝበት እንዲሁም ደግሞ ከእኛም ብዙ ነገሮች የሚጠቀሙበት ሂደት ስላለ እንግዲህ ያው የሰው ልጅ አብረው ሲኖር ብዙ ነገሮችን ተግባብተውና ተፈቃቅረው የሚኖርበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር የተቻለ ነገር እንዲኖር ማድረጌ ግድ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ እውቀትና ልምድ የተሻለ ለውጥ እንዲኖረን ማድረግ በጣም ትልቁ የኛ ሀላፊነት ነው ማለት ነው። ስለዚህ ይህንን በተገቢው መንገድ ስናይ እንግዲህ በጣም በጣም ከፍተኛ የሆነ የእውቀትና የልምድ ክህሎት እንዲኖረን ማድረግ የሚችልበት ሂደት አለ እና ስለዚህ ይሄንን ከግንዛቤ ውስጥ ከተን እንግዲህ በጣም በተቻለን አቅም በተቻለ ልምድ እንግዲህ ብዙ ነገሮችን መቀየር እና ብዙ ነገሮችን ማስተካከል የምንችልበት ሂደት አለ ነው። ስለዚህ ይህንን እቅድ እዛ ቢወስድ ከተን በጣም በተቻለ መጠን ነው እንግዲህ ብዙ ነገሮችን ለመቀየር አላማችንን እና እቅዳችንን ተግባራዊ ለማድረግ እንግዲህ ብዙ ነገሮችን የምንሰራበት ሂደት አለ ማለት ነው። ስለዚህ እንደዚሁም እንክን የምንኖርበት ወይም ደግሞ አብረናቸው ካደግናቸው ወጣት ወይ ጋር ሊሆን ይችላል ከአብሮ አደጎቻችን ጋር በጣም ልዩ የሆነ እውቀት እና ክህሎት እንዲኖር የምናደርግበት ሂደት ስለሚኖር በጣም በከፍተኛ ሁኔታ በተለያየ መንገድ ተሰማርተን የስራ አለም እንግዲህ ስንሰራ ብዙ ነገሮችን የምንቀይርበት እና ብዙ ነገሮችን የምናውቅበት የምንረዳበት ሂደት ይኖራል ማለት ነው። ስለዚህ የእያንዳንዱን ነገር እንግዲህ ተግባራዊ ለማድረግ ወይም ደግሞ በተቻለ መጠን ትልቅ እውቀት እና ትልቅ የሆነ ልምድ እንዲኖረን ለማድረግ እንግዲህ ብዙ ነገሮችን ተረድተን እንዲሁ ደግሞ ቀን መተግበራችን በጣም ከፍተኛ የሆነ ጥቅም ልናገኝበት የምንችልበት ሂደት አለና ስለዚህ ይሄንን በደንብ ተረድተን ወይም ደግሞ አውቀን ለእያንዳንዱ ነገር ጥልቅ የሆነ ደህንነቱ የተጠበቀ ስራንም ለመስራት እንግዲህ ያው በሚገባ ከአደግንበት ማህበረሰብ የምንወጣበት ሂደት ስላለ እንግዲህ ያንን ልክ ስንወጣ ወይም ደግሞ ከዛ ስንነሳ እንግዲህ እያንዳንዱን ይሄ ማህበረሰብ ክፍል እንግዲህ ደህና ሁኑ ብለን ወይም ደግሞ አመሻሽ ላይ በሚገባ ሁሉንም ሄደን ተሰናብተን ወደምንፈልገው የአለም ሀገራት የምንሄድበት ሂደት አለ እና ስለዚህ ይሄ እንግዲህ በጣም በከፍተኛ ሁኔታ ደስ የሚያሰኝ እና በጣም ከፍተኛ የሆነ ጥቅም ያለው ነገር የምናይበት ሂደት አለ ማለት ነው። እና ስለዚህ ይሄንን ግንዛቤ ውስጥ ይከተን በጣም በጣም በተቻለ እውቀትና ልምድ እንግዲህ ከህሎታችንን በደንብ አይተን እንግዲህ ደህና ሁን ብለን ሰዎችን እንግዲህ ሰዎችን ይቅናህ እንዲሆን በጣም ጥሩ መንገድ ይቅደም እያሉ በጣም በከፍተኛ ሁኔታ ሰዎች በተሻለ ነገር ላይ እንግዲህ ትልቅ የሆነ እሳቤና መልከታ እንዲኖራቸው የምናደርግበት ሂደታል ለማለት ነው ስለዚህ ይሄ በጣም ከፍተኛው የሆነ ጥቅም ይኖረዋል ማለት ነው። ስለዚህ እያንዳንዱን ነገር በደንብ ተረድተነው ወይ ደግሞ አውቀን በተቻለ መጠን ልንሄድ የሚችልበትን ሂደት በደንብ ማመቻቸት ይኖርብናል ስለዚህ ይሄንን ተገቢውን ነገር ለማድረግ ደግሞ በጣም ከፍተኛ የሆነ ጥቅም ማድረግ የሚችልበት ሂደት አለ ማለት ነው። ስለዚህ በእያንዳንዱ ነገር ትልቅ የሆነ እውቀት እናት የሆነ ልምድ እንዲኖረን ማድረግ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ከተን በተቻለ መጠን ያው ብዙ ነገሮችን ልንቀይር የሚችልበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይሄንን ተረድተን አውቀን ወደ የምንፈልገው አለም ስንሄድ ያው ሰዎችን በሚገባ ተሰናብተን እንዲሁ ደግሞ በሚገባ ተሰናብቶ ደህና ሁኑ ብለን የምንሸኝ የምንሸኛኝበት ሂደት አለ ማለት ነው። እና ከዚህ ጋር ተያይዞ እንግዲህ የደህንነታችንንም ነገር በደንብ የምናስብበት የምናስተውልበት ሂደት ይኖራል ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። ለእያንዳንዱ ነገር እንግዲህ ትልቅ የሆነ ግንዛቤ እንዲኖረን ማድረግ የምንችልበት ሂደት ስላለህ ይሄንን ታሳቢ አድርገን እንግዲህ መንቀሳቀስ እንችላለን ማለት ነው። እና እንደ አጠቃላይ ይሄን ይመስላል ማለት ነው። ስንመለከት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው ሆቴል የሚል ጥያቄ ነው እንዴ? ሆቴልን ስንመለከት በተለያየ ነገር ማየት እንችላለን ማለት ነው። ሆቴልን በጣም በከፍተኛ ሁኔታ እንግዲህ ልንጠቅምባቸው ወይም ደግሞ ልንገለገልባቸው የምንችላቸው ሂደት አለው ማለት ነው። እንግዲህ ባለ ሆቴሎች በጣም ከፍተኛ የሆነ ልምድ ባላቸው እውቀት ባላቸው እንግዲህ የተለያየ ልምድና ክህሎት ባላቸው ባለሙያዎች እንግዲህ በጣም ከፍተኛ ሁኔታ የሚሰራ ሂደት ነው ማለት ነው የሆቴል ሂደት ማለት ነው። ስለዚህ ሆቴልን እንግዲህ ስንመለከት ከፍተኛ የሆነ ጥቅም ልናገኝበት የምንችልበት ሂደት ይኖራል ማለት ነው። ስለ ሆቴል ስንመለከት እና ብዙ ነገሮችን ለመቀየር የሚሆኑ ነገሮችን ቅንዛቤ ውስጥ ለመክተት እንግዲህ በጣም ከፍተኛ የሆነ እውቀትና ልምድ ሊኖረን ይገባል ማለት ነው። እና ከዚህ አንፃር እንግዲህ በጣም ጥልቅ የሆነ የሙያ ክህሎት እንዲኖረን ማድረጋችን በጣም ጥሩ የሆነ አስተሳሰብ እንደነቅ ለውጥ ደግሞ አመልከታችንን ልቀይር የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የሆቴል አስተዳደር ወይም ደግሞ ሆቴልን በሚገባ እንዴት መገርገር እንዳለብን በደንብ ተረድተን ወይም ደግሞ ቀን ወደ ተግባራዊነቱ መቀየር ይኖርብናል ማለት ነው። ስለዚህ ይሄን የሆቴል ቦታውን ደግሞ የሆቴል አገልግሎት እንግዲህ በብዙ መንገድ ለናገኝበት የምንችልበት እውነት አለ ይሄንን ደግሞ በጣም በከፍተኛ ሁኔታ ሰዎች ላገኝ ልንገለገልበት የምንችልበት ሂደት አለ ሰዎችን ማለት ነው። እና ከዚህ አንፃር እንግዲህ ከፍተኛ የሆነ ልምድ ባለው ባለሙያተኛ እንግዲህ መስራት የሚችልበት ሂደት አለ ማለት ነው። ስለዚህ ይሄንን አስመልክቶ እንግዲህ ከፍተኛ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። እና ጠቅለል አርግተን እንግዲህ የእያንዳንዱን የስራ ዘርፍ ወይም ደግሞ የሙያዊ ሂደትን ስንመለከት በጣም ልዩ በሆነ መንገድ እንግዲህ የምንሰራበት ሂደት አለ ማለት ነው። እያንዳንዱ ስራ እና ያው በጣም በጣም የሆነ ልምድ ባላቸው የሙያ ጥበብ ባላቸው ሰዎች እንግዲህ ከፍተኛ የሆነ ድምዳሜና እውቀት እንዲኖራቸው የምናስብበትን የምናሰላስልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ሆቴልን በተለያየ መንገድ እንጠቀምበታለን አለፍ ነው በዋነኝነት የምንጠቀመው ከፍተኛ የሆነ የስራ ጫና ኖሮ እንዲሁ ደግሞ በጣም በብዙ መንገድ ስራችንን በሚገባ እየሰራን ለምሳሌ ምሳ ሰዓት ላይ ወደ ቤታችን መሄድ ባንችልበት ጊዜ ይኖራል ማለት ነው። በጣም ከፍተኛ የሆነ የስራ አቅም ወይም ደግሞ ጫና ስለሚኖርብን ያ ጊዜ ላይ እንግዲህ በከፍተኛ ሁኔታ ወደዛ ቦታ አንሄድም ማለት ነው። ስለዚህ ያንን ሳንሄድ ስንቀር ያው እንግዲህ በሚገባ ሄደን ለሆቴል ምግብ ተመግበን የምንመለስበት ሂደት አለ ማለት ነው። ስለዚህ ይሄ እንግዲህ አንዱ የአመጋገብ ጥሩነቱን የምንገልጽበት ሂደት ነው ማለት ነው። የሆቴልን ማለት ነው እና ከዚህ አንፃር እንግዲህ ሆቴልን በደንብ መጠቀምም ደግሞ በተሻለ መጠን መገልገል ከፍተኛ የሆነ ጥቅም ይኖረዋል። በኋላ ብለው እና ከዚህ አንፃር እንግዲህ ጥሩ የሚባል የሆቴል አጠቃቀም ሂደት በኖሩ በጣም ከፍተኛ ጥቅም ሊሰጠን የሚችል እና እውቀትም እንዲሁ ደግሞ የምናጎለብትበት ሂደት ይኖራል ማለት ነው። እንዲሁ ደግሞ ሆቴልን ስንመለከት እንግዲህ ከተለያዩ ክፍለ ሀገሮች እንግዲህ የምንመጣበት ሂደት አለ ለምሳሌ በስራ ሊሆን ይችላል በተለያዩ በልምድ ማካፈል ሊሆን ይችላል እንዲሁ ደግሞ በብዙ መንገድ እውቀት ልናገኝ የሚችልባቸው ትልቅ የሆነ የስራ ልምድ የምናገኝበት ሂደት አለ ማለት ነው። ስለዚህ ይህንን እንግዲህ አስመልክቶ ከፍተኛ እውቀት ባላቸው ሰዎች በጣም እያንዳንዱን ነገር ተረድተን ደግሞ እውቀት መስራት ስናዝብ ብዙ ነገሮችን የምንቀይርበት ሂደት ይኖራል ማለት ነው። በስራው አለም ላይ እና ይሄ ደግሞ ከፍተኛ የሆነ ጥቅም ሊሰጠን ቢችልስ ነገር ነው። ለአጠቃላይ ስናየው እና ከዚህ አንፃር ነው እንግዲህ በጣም ከፍተኛ የሆነ የልምድ ልውውጥ ወይም ደግሞ የእውቀት ልውውጥ መኖር ያለበት ብዬ የማስበው እና ከዚህ አንፃር እንግዲህ በጣም በጣም ከፍተኛ ሁኔታ እንግዲህ ስራውን የምንሰራበት ወይም ደግሞ ስራችንን በጣም በተቻለ አቅምና ልምድ መከናወን የምንችልበትን ሂደት መፍጠራችን በጣም ከፍተኛ የሆነ ጥቅም እናገኝበታለን ብዬ አስባለሁ። ስለዚህ ይሄንን ከግንዛቤ ውስጥ ከተን በጣም የተሻለ እውቀት እና የተሻለ ልምድ እንዲኖረን የምናደርግበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር በደንብ ተረድተን አውቀን ወደ ተግባሩ የምንገባበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ እውቀት ባላቸው ባለሙያዎች እንግዲህ ብዙ ነገሮችን መገልገል የምንችልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ ልምድና እውቀት ተያይዞ በጣም ልዩ የሆነ የአስተሳሰብ ለውጥም የምናደርግበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ተጠያቂነታችን ከፍተኛ መሆን ይኖርበታል ብዬ አምናለሁ። እና እንደ አጠቃላይ ይሄን ይመስላል እንግዲህ ጠቅላላ አድርግተን ስናየው ማለት ነው። እና አጠቃላይ ይሄ

እሺ በጣም ጥሩ እንግዲህ ቀጥይ ጥያቄያችን መጽሐፍ የሚል ነው። እንግዲህ መጽሐፍን ስንመለከት በጣም በብዙ መንገድ ልናየው የሚገባን ሂደት አለ ማለት ነው። እንግዲህ መጽሐፍ በዋናነት ብዙ ነገሮችን ልንረዳው ወይም ደግሞ ልናውቅ የምንችልበት ሂደት ስላለ እንግዲህ መጽሐፍን በተገቢው መንገድ ልናውቀው ወይም ደግሞ ልንረዳው የሚችልበት ሂደት መኖር አለበት ማለት ነው። እና መጽሐፍ እንግዲህ በጣም ከፍተኛ የሆነ ጥቅም ወይም ደግሞ ከፍተኛ የሆነ ጥቅም እና እንዲሁም ደግሞ ትልቅ የሆነ የአመለካከት ለውጥ እንዲኖረን የሚረዳን ነገር ነው ብዬ ነው የማስበው። ስለዚህ እንግዲህ በጣም በጣም ትልቅ የሆነ እውቀትና ብልሃት የምንይዝበት ወይም ደግሞ ልምድን የምናካብትበት እንዲሁም ደግሞ አእምሮአችን በሚገባ የማሰብ ሂደቱን በጥሩ መንገድ እንዲሰራ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ መጽሐፍን በጣም በልዩ ሁኔታ እንግዲህ የምንሰራበት ወይም ደግሞ የምንተገብርበት ሂደት አለ ማለት ነው። በዋናነት መጽሐፍን ስናይ ልዩ የሆነ የእውቀት ግንዛቤና እንዲሁ ደግሞ አመለካከት እንዲኖረን የምናደርግበት ሂደት እንዲሁ ደግሞ ትልቅ የሆነ አይምሮአችን ትልቅ የእውቀት ማማ ላይ እንዲወጣ ደግሞ የተሻለ ልምድና ክህሎት እንዲኖረው ወይ ምንደረግበት ሂደት አለ እና ስለዚህ ከዚህ አንፃር መጽሐፍ እንግዲህ በዋነኝነት በጣም ከፍተኛ የሆነ ጥቅም እና ትልቅ የሆነ ጉልህ የሆነ አስተዋጽኦ እናደርግበት የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር መጽሐፍ እንግዲህ በጣም በጣም ትልቅ የሆነ የለውጥ ሂደትን የምናይበትን እንዲሁምደግሞ አመለካከትን የምንቀይርበት ትልቁ መሳሪያችን ነው ብዬ አስባለሁ። ስለዚህ ይሄንን ደግሞ የመጽሐፍ ጉልበት አቅመን ደግሞ መጽሐፉን እንግዲህ በተቻለ መጠን በጣም በልዩ ሁኔታ የምናነበው መጽሐፍ መምረጥ ይኖርብናል ማለት ነው። እና እንግዲህ ይህንን መጽሐፍ ስንመለከት ነው እንግዲህ በጣም ከእኛ ህይወት ጋር ሊሄድ የሚችል እንዲሁም ደግሞ ምና አነበው መጽሐፍ ጠቅላላ እውቀት ነው ወይስ ከእኛ ስራ ጋር አብሮ የሚሄድ ነው ወይስ ደግሞ ለአእምሮችን ትልቅ የሆነ እውቀት የምናገኝበት ወይ የሚለውን ይሄንን በደንብ መገንዘብ ይኖርብናል ማለት ነው። ስለዚህ ዝም ብለን ማንኛውንም መጽሐፍ ማንበብ የለብንም ማለት ነው። ምክንያቱም ብዙ ነገሮች የሚቀየሩበት ሂደት ይኖራል። እና እነኚህን የሚቀየሩ ነገሮችን አንዳንዴ በተሻለ መንገድ አሰበን ደግሞ አቅደን ትልቅ የሆነ ውጤትም ለማግኘት ማሰብና ማሰላሰላችንን በደንብ ማሮጠን ውይም ደግሞ ማብዛት ይኖርብናል ብዬ አስባለሁ። ስለዚህ እያንዳንዱን የእውቀት ደረጃም ለክተን አውቀን እና ተገንዝበን መንቀሳቀስ ይኖርብናል ብዬ አስባለሁ። ስለዚህ ይሄንን የእውቀት ደረጃ ደግሞ በጣም በከፍተኛ ሁኔታ በተቻለ መጠን አቅማችንን በፈቀደ ልክ እንግዲህ ጥሩ የሆነ ስራን መስራት ወይም ደግሞ ጥሩ የሆነ አመለካከትን ማየት በጣም ከፍተኛ ጥቅም ይኖረዋል ብዬ አምናለሁ። ስለዚህ ይሄንን በሚገባ ከተረዳን ብዙ ነገሮችን እውቀት የምንይዝበት እንዲሁ ደግሞ የሚጨብጥበት ሂደት አለ። እና ስለዚህ እያንዳንዱን እውቀታችንን ደግሞ በከፍተኛ ሁኔታ እንግዲህ የተሻለ እውቀት እንዲኖረን ማድረግ የተሻለ አማራጭ እንዲኖረን ማድረግ የኛ ሀላፊነት የሚሆንበት ሂደት አለና ስለዚህ ከዚህ አንፃር እንግዲህ መጽሐፍ ከፍተኛ ድርሻና ቦታ የሚይዝ ነው ማለት ነው። ምክንያቱም ብዙ ጊዜ ሰዎች ጋር ሂደን የተለያየ ወሬዎችን ከመውራት ይልቅ የሚገባ መጽሐፋችንን እንደዛ ነው ወይም ደግሞ መጽሐፍ በሚገባ ተጠቅመን ብዙ ነገሮችን ልንቀይር የሚችለውን ነገር ማሰብ እና ማሰላሰል ወይም ደግሞ ማንበብ በጣም በከፍተኛ ሁኔታ ጥቅም ይሰጠናል ማለት ነው። ስለዚህ እያንዳንዱን ነገር ትልቅ በሆነ የእውቀት ደረጃ መስራት ይኖርብናል ማለት ነው። ስለዚህ እያንዳንዱን የእውቀት ሂደት ማለት ነው ከፍተኛ ሁኔታ መገንዘብና ማወቅ ይኖርብናል። እና አንድ አጠቃላይ ትልቅ የሆነ ልምድ ባለው መንገድ የተለያዩ ነገሮችን መረዳት ወይም ደግሞ ማወቅ ከፍተኛ ሁኔታ ይጠቅመናል ብዬ አምናለሁ። ስለዚህ ከዚህ አንፃር እንግዲህ ትልቅ የሆነ የእውቀት ማየትና እውቀትን መረዳት እንግዲህ በጣም ከፍተኛ የሆነ ልምድና አስተያየት ይኖራልናል ማለት ነው። ስለዚህ የአንዳንዱን ሂደት ወይም ደግሞ ምልከታ ስናይ በጣም በጣም ከፍተኛ ሁኔታ ልናወጣ ወይም ደግሞ ልናገኝ የምንችለውን የምችለውን ነገር በጣም ማሰብና ማሰላሰል ይኖርብናል ማለት ነው። ስለዚህ እያንዳንዱን የእውቀት ደረጃ ስናይ ደግሞ በጣም በጣም ከፍተኛ የሆነ ፍ ልምድ ማጣት ወይም ደግሞ መንቀሳቀስ የሚችልበትን ሂደት እንግዲህ በጣም በከፍተኛ ሁኔታ መረዳት የምንችልበት ሂደት አለ። እና ስለዚህ እያንዳንዱን ነገር ስንረዳው ደግሞ ትልቅ የሆነ የእውቀት ማነስ ወይም ደግሞ እውቀትን በሚገባ አለመጠቀም ሂደት እንግዲህ ከፍተኛ የሆነ ችግር ሊፈጥርብን ይችላል ማለት ነው። ስለዚህ ከዚህ አንፃር እውቀታችንን በጥሩ መንገድ ለመጠቀም መጻፍን በተቻለ አቅም ማንበብ በጣም ከፍተኛ የሆነ ጥቅም እና የተለያዩ ልምድ ሊሰጠን ይችላል። እና ይሄንን ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። እና እንደ አጠቃላይ ወደ ትልቅ የሆነ እውቀት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣይ ጥያቄአችን ስንገባ ያው መስኮት የሚል ጥያቄ ነው መስኮቱን ስንመለከት እንግዲህ በጣም በከፍተኛ ሁኔታ እንግዲህ ያው የቤት ማዕረግ ወይም ደሞ የቤትን ልዩ የሆነ ድባብ የሚፈጥርበት ሂደት አለው ማለት ነው። መስኮት መስኮትን በጣም ልዩ ሁኔታ ስናየው በተለያዩ የመስኮት አይነቶች ወይም ደግሞ መስኮትን በሚገባ ለመጠቀም እንግዲህ ብዙ ነገሮችን ማስተዋል ይኖርብናል ብዬ አስባለሁ ምክንያቱም መስኮቶች እንግዲህ በተለያየ አቅምም ደግሞ በተለያየ መጠን እሚጨብሩበት ወይም ደግሞ እሚቀንሱበት ሂደት አለ እና ይሄ ደግሞ በጣም ከፍተኛ የሆነ ጥቅም የሚሰጠን ነው ማለት ነው። ስለዚህ በዚህ አንፃር እንግዲህ መስታወትን በጣም በጥሩ መንገድ መጠቀማችን መስታወትንም ሆነ የቤት መስኮትንም ሆነ በጣም በጥልቀት መጠቀማችን ከፍተኛ የሆነ እናገኛለን ማለት ነው። እንግዲህ መስኮትን ስንጠቀም ስናይ እንግዲህ መስኮት ያው በሚገባ ቤት እንግዲህ ያው ከመሰረቱ ተጀመሮ ከመሬት ውስጥ በሚገባ አሪፍ ሆኖ እያደገ በሚልበት ሂደት ወይም ደግሞ መሰረቱ አልቆ ከዛ ሲቀጥል የሚደረደሩ የተለያዩ ጡቦች ይኖራሉ እነሱን ደግሞ በጣም በከፍተኛ ሁኔታ ተሰርተው አድገው በተሻለ ነገር ወይም ደሞ የተሻለ ቤት እንዲመስል በጣም በከፍተኛ ሁኔታ እሚያሳምሩት ናቸው። እና እንግዲህ እነሱን በሚገባ ስንመለከት ከፍተኛ የሆነ የጡብ አይነቶች ወይም ደግሞ የጡብ የአሰራር ሂደቶች አሉና እነሱን ደግሞ በከፍተኛ ሁኔታ መረዳትና ማወቅ የምንችልበት ሂደትን በደንብ ማመቻቸት የራሳችንን እውቀትና ልምድ በደንብ ማየት መመርመር የሚኖርብን ሂደት ይኖራል። እና ስለዚህ እንግዲህ ከዛም ቤታችንን በደንብ ከትንሿ አለፍ ብለን እንግዲህ በሚገባ ወደ መሰረቱ ደርሰን መሰረቱን በሚገባ ከተጠቀምን ቡሃላ ያው በተቻለ አቅም እንግዲህ ምን እናደርጋለን የሚቀጥለውን ከመሰረት ሲቀጥል ከፍተኛ የሆነ የልምድ መለዋወጥ ወይም ደግሞ የዕውቀት መለዋወጥን ነገር በደንብ ማየት ይኖርብናል ማለት ነው። ስለዚህ እያንዳንዱን የዕውቀት መለዋወጥም ሆነ የእያንዳንዱን የልምድ ለውጥ እንግዲህ በጣም ከፍተኛ ሁኔታ ልናየውና አልረዳም እምችለው ነገር ነው ማለት ነው። ስለዚህ እያንዳንዱን ነገር ደግሞ በከፍተኛ ሂደት እንግዲህ በጣም ልዩ በሆነ መንገድ ማየት እና መመርመር ይኖርብናል ማለት ነው። እና ይሄ ደሞ የልምዱን ሂደት እንግዲህ ስናየው ከፍተኛ የሆነ የእውቀት ሂደት ደግሞ የእያንዳንዱን የቤቱን የማማር ሂደት እንግዲህ ከዛም ከመሰረቱ በደንብ አልፈን ያው ወደ መካከለኛ ደረጃ እምንደርስበት ሂደት አለ በተለያዩ ለምሳሌ ህንፃዎች ቢሆኑ በተለያ ቦታ ላይ መስኮት ይኖሩታል ማለት ነው። እንግዲህ እነኛም መስኮቶች በጣም በከፍተኛ ሁኔታ ወይም ልናያቸው ወይም ደግሞ ልንረዳቸው እሚገባን ሂደት አለ ማለት ነው። ስለዚህ ያንን መስኮት እንግዲህ በልዩ ሁኔታ ጥሩ በሆነ መንገድ የምናይበት ወይም ደግሞ የምንተገብርበት ሂደት አለ እና ከዚህ አንፃር እንግዲህ ከፍተኛ የሆነ ጥቅም ልናምንበት እምንችለውን ነገር መረዳትና ማወቅ እንችላለን ማለት ነው። እና ከዚህ አለፍ ስንል እንግዲህ መስኮት ጋ እንደርሳለን ማለት ነው። እንግዲህ መስኮትን ስናይ በጣም ጥሩ የሆነ የቤትን ቅርጽ ወይም ደግሞ የቤትን ማማር የሚገልፅበት ሂደት አለው ማለት ነው። ምክንያቱም ይሄን ያልኩበት ትልቁ ሂደት ያው በጣም በተሻለ መንገድ ስናየው እያንዳንዱ ቤት እንግዲህ ያው መስኮት ሲኖረው ከፍተኛ የሆነ ምቾትና ከፍተኛ የሆነ ለመኖር ፍላጎት የሚሰጥ ነው ማለት ነው። ምክንያቱም ለምሳሌ ረዣዥም ህንጻዎች ላይ እንግዲህ ወጥተን በመስኮት በሚገባ ብዙ ነገሮችን ስናይ ልዩ የሆነ እውቀት የምናውቅበት ወይም ደግሞ እምንረዳበት ሂደት አለ እና ይሄ ደግሞ ከፍተኛ የሆነ ጥቅም ይሰጠናል ብዬ አስባለሁ። ስለዚህ ይሄንን ከግንዛቤ ውስጥ ከተን ወይ ደሞ ከተሻለ እውቀት ጋር ተያይዞ ከፍተኛ ልምድና ክህሎት ያለው የእውቀት ደረጃን ማየት እንችላለን እና የልምድንም ሂደት ማለት ነው። እና ከዚህ አንፃር ብዙ ነገሮችን እንደምንሰራው ሁሉ መስኮታችንንም በደንብ የምናይበት ሁኔታ አለና መስኮታችንን እንግዲህ አንዳንዴ ክፍት እናደርጋለን አንዳንዴ ዝግ እናደርጋለን እንግዲህ ሙቀት በጣም በሚበዛበት ጊዜ መስኮታችንን ከፈት ብለን አድርገን ንፋስ ያው በጥሩ ሁኔታ እንዲገባ እምናደርግበት ሂደት አለ ማለት ነው። እንዲሁም ደግሞ በጣም ቅዝቃዜ እና ከባድ የሆነ አየር ንብረት ካለ በሚገባ ያው መስኮቱን ከፍተን ዘግተን በሚገባ መጋረያውንም ሸፍነን በጣም በጥሩ መንገድ የምንቀመጥበት ሂደት ይኖራል እና ይሄ ደግሞ በጣም ልጁ የሚያደርገው ሂደት ነው ማለት ነው። እና ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ መኖር ሂደታችንን በጣም ከፍተኛ ጥቅም ያለው ማድረግ የምንችልበት ሂደት ስላለ ይሄንን ከግንዛቤ ውስጥ ከተን በጣም ጽድት ያለ የስራ ሂደት ወይም ደግሞ ጽድት ያለ ሂደትን በደንብ የምናከናውንበት ሂደት ስላለ እንግዲህ እና መስኮቱን እንግዲህ በዚህ ልክ አሳምረን መግጠም ወይም ደሞ በሚገባ መስኮቱን መጠቀም የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ እንግዲህ አንፃር በብዙ መንገድ መስኮቱን እንግዲህ እንደምንከፍትና እንደምንዘጋ አይተናል ማለት ነው። ይሄን

ሸሚዝ እንግዲህ ስንመለከት ያው ሸሚዝ የሚል ጥያቄ ነው እንግዲህ ሸሚዝን ስናይ በሚገባ የምንለብሳት ነች ማለት ነው። ሸሜዝ እንግዲህ በጣም ደስ የሚለኝ ነው ማለት ነው። እና በጥሩ መንገድ የምለብሰው አለባበስ ሂደት ነው ማለት ነው። ሸሚዝ በዋናነት እንግዲህ ብዙ ነገሮችን ለመቀየር ወይም ደግሞ ብዙ ነገሮችን ለመስራት በዋነኝነት ሸሚዝ ትልቁን ቦታና ድርሻ የሚይዝ ነው ማለት ነው። ስለዚህ የሸሚዝን ያጠቃቀም ሂደታችንንም ከፍተኛ ሁኔታ ጥሩ አድርገን የምንቀጥልበት ሂደት ይኖራል ማለት ነው። እንግዲህ ሸሚዝን ብዙም ጊዜ ስንጠቀም በዋናነት እንግዲህ ስናይ ትልቁና የመጀመሪያው አጠቃቀም ሂደታችን በሚገባ ሙቀት በሚኖርበት ጊዜ ነው ማለት ነው። እንግዲህ ሸሚዝን ምርጥ አድርገን የምንጠቀመው ደግሞ የምንለብሰው ማለት ነው ስለዚህ ይህንን የሸሚዝ አላባበስ ሂደታችንን ደግሞ ከፍተኛ ጥቅም እና ከፍተኛ እዚህን ሂደት እንድናገኝ የምናደርግበት ሂደት አለ። እና ይሄ በጣም በጣም ለእኛ መሰረታዊ የሚባል የስራ ሂደት ወይም ደግሞ የልምድ ሂደት ነው ማለት ነው። እና ከዚህ አንፃር እንግዲህ ትልቅ የሆነ እውቀት ባላቸው የሙያ ክህሎቶች ጋር ማለት ነው በጣም ከፍተኛ የሆነ የአለባበስ ሂደትንም በደንብ የምናይበት ሂደት አለ። እና ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ ጥቅም የምናይበት ወይም ደግሞ የምንረዳበት መንገድ ስላለ ይሄንንም እንግዲህ በተገቢው መንገድ ማከናወናችን በጣም ከፍተኛ የሆነ ጥቅም እና ሂደት ልናገኝበት እንችላለን ማለት ነው። ከዚህ አንፃር እንግዲህ በጣም በጣም ልዩ የሆነ የእውቀት ችሎታ እና ልምድን የምናይበት ወይም ደግሞ የምንረዳበት ሂደት ስላለ ይሄንን ተግባራዊ አድርገን ወይም ደግሞ ጥሩ የሆነ መንገድ አከናውነን እንግዲህ የተሻለውን የእውቀት ደረጃ የምናይበትና የምንረዳበት ሂደት ስለሚኖር ይሄንንም ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። ስለዚህ እያንዳንዱን ነገር በተገቢው መንገድ ማየታችን ከፍተኛ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ የእውቀት ደረጃም ሆነ ልምድ ከፍተኛ የሆነ አመለካከትን የምንቀይርበትን ደግሞ አሳሰብን የምንቀይርበት ሂደት ስለሚኖር ይሄንን በጣም በጣም በጥሩ መንገድ መስራትና መገንዘብ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ግንዛቤና ትልቅ የሆነ እውቀት ይዘን በተሻለ መጠን እያንዳንዱን ነገር መተግበር የምንችልበት ሂደት ይኖራል። እና ከዚህ አንፃር ነው እንግዲህ በጣም ከፍተኛ የሆነ ልምድና እውቀት ይዘን እንግዲህ በተቻለን አቅም ከፍተኛ የሆነ የስራ ሂደትን እንግዲህ ጉልበት እንዲኖረን ወይም ደግሞ መልከታችን በጣም በጥሩ መንገድ እንዲቀየር የምንሰራበትን ሂደት ማሻሻል የምንችለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ሸሚዝ በጣም ትልቅ የሆነ ጥቅም አለው ማለት ነው። ለዚህ ሂደታችን በሙሉ ሸሚዝ በሚገባ ስንለብስ ያው ቀለል ብሎ እንድንቀሳቀስ የምናደርግለት ሂደት አለ ማለት ነው። እንደራሳችን ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የአለባበስ ሂደታችንን በጥሩ መንገድ መጠቀማችን ጥልቅ የሆነ ልምድና ክህሎት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ በዋናነት የምንማረው ከፍተኛ የሆነ የአለባበስ ሂደት ሲኖር ሙቀት ይበዛል ወይም ደግሞ ሰውነታችን የመጋል ስሜት ይኖረዋል እና ይሄ ጊዜ ላይ ደግሞ አሸጋሪ ሁሉ ነገር አስቸጋሪ የሚሆንበት ሂደት ስላለ ከዚህም አንፃር እንግዲህ ግንዛቤ መክተት ይኖርብናል ማለት ነው። እና አንደ አጠቃላይ ይሄ ብዙ ነገሮችን ለመውጣት ብዙ ነገሮችን ለማወቅ ከፍተኛ የሆነ የእውቀት ድረጃን መያዝ እና መረዳት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ እውቀታችንን ደግሞ ልምዳችን ከፍተኛ የሆነ አመለካከት ለውጥ እና አሳሰብ ለውጥ መያዝ ወይም ደግሞ መረዳት ይኖርብናል ማለት ነው እና በዋናነት ይህንን ከግንዛቤ ውስጥ መክተታችን ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ እያንዳንዱን እውቀታችንን በተቻለ መጠን ጥሩ አድርገን ለማስኬድ ከፍተኛ የሆነ የሙያ ክህሎት ሊኖረንና ልንረዳ ይገባናል ማለት ነው። እና እንደ አጠቃላይ ከፍተኛ የሆነ የአሰራር ሂደት ወይም ደግሞ የልምድ ማካበት ሂደት ሲኖረን ልዩ የሆነ እውቀት ያስፈልገናል ማለት ነው። እና እንደ አጠቃላይ በጣም ደስ የሚል የአስተሳሰብ ለውጥ ወይም ደግሞ የአሰራር ሂደት ይኖራል ማለት ነው። እና ከዚህ አንፃር ሸሚዝ እንግዲህ ከፍተኛ የሆነ ጥቅም አላት ማለት ነው። እንዲሁም ደግሞ በሀገራችን ውስጥ በጣም ከፍተኛ እውነት ውስጥ በጣም ብዙ የሸሚዝ አይነቶች ወደ ሀገራችን ውስጥ የሚገቡበት ሂደት አለ። እና ይሄ ደግሞ ከፍተኛ የሆነ ልዩነት ያለው ወይም ደግሞ ጥቅም ያለው ሂደት አለ። እና ከዚህ አንፃር በጣም በጣም ብዙ ሰዎች እንግዲህ ልብሳቸውን የሚለብሱበት ወይም ደግሞ ልብሳቸውን የሚቀይሩበት ሂደት አለ እና ከዚህ አንፃር በጣም ትልቁን ቦታ የሚይዝበት ሂደት አለ ማለት ነው። ሸሚዝ እና በጣም ከፍተኛ ሁኔታ ያለባበስ ሂደታችንን ወይም ደግሞ የሸሚዝ አጠቃቀማችንን ምርጥ አድርገን ከተጠቀምን ብዙ ነገሮችን ልንቀይርና ልንለውጥ እንችላለን ብዬ አብላለሁ። ስለዚህ ከዚህ አጻር በተቻለ መጠን የተሻለ እውቀት ነው የተሻለ ልምድ ይዘን ለመኖር ወይም ደግሞ ለመቀጠል ህይወታችን ላይ ለመቀጠል በጣም ከፍተኛ የሆነ እንቅስቃሴ የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር በጣም ምርጥ የሆነ የሙያ ክህሎት እንዲኖረን የምናደርግበት ሂደትአለ ማለት ነው። ከዚህ

እሺ በጣም ጥሩ እንግዲህ ወደ ጥያቄያችንም ስንገባ ያው ጥሩ የሚባል ጥሩ የሚል ጥያቄ ነው። እንግዲህ ጥሩ የሚለውን ጥያቄ ስንመለከተው በጣም ብዙ መንገድ የምናየውና የምንተረጉመው የምንችልበት ሂደት አለ ማለት ነው። እንግዲህ ይሄ ጥሩ ስናየው በጣም በጣም ብዙ ነገሮችን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን እውቀትና አስተሳሰብ ደግሞ በተሻለ መጠን ለመረዳት ወይም ለማወቅ ብዙ ነገሮችን አውቀን ብዙ ነገሮችን ተገንዝበን ማየት እና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ጥሩ የሆነ የስራ ሂደት እና የአስተሳሰብ ለውጥ ምናገኝበት ሂደት ነው። ስለዚህ እያንዳንዱን ነገር ስናየው እንግዲህ ጥሩ በሆነ መንገድ ለመስራት ማንኛውንም ነገር መወሰን ወይም ደግሞ ማሰብ በጣም ትልቅ የሆነ ጥቅም እና ውጤት የምናገኝበት ነገር ነው ማለት ነው። ስለዚህ እያንዳንዱን ነገር በጣም ከፍተኛ ሁኔታ በጥሩ መንገድ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብቶ በጣም ከፍተኛ ሁኔታ እንግዲህ እውቀታችንን እና ልምዳችንን በሰዎች ልናንካፍል እኛም ደግሞ በሚገባ ልንረዳ የምንችልበትን ነገር ማሰብ ወይም ደግሞ ማሰላሰል ትልቅ የሆነ ጥቅም አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ ሁኔታ እንግዲህ ብዙ እውቀትና አመለካከትን እንግዲህ ከልባችን ይዘን ደግሞ ከልባችን ተንትነን በእያንዳንዱ የሙያ ዘርፍ ላይ ስንሰማራ ከፍተኛ እውቀትና ልምድን ይዘን መስራት ይኖርብናል ማለት ነው። ስለዚህ እያንዳንዱ ነገር ትልቅ የሆነ ጥቅም የምናገኝበት ሂደት ይኖራል እና ስለዚህ ይሄንን ጥቅም ደግሞ በጣም ከፍተኛ ሁኔታ ብዙ ነገሮችን አስበው ዝውውሮችን አቅደን እንግዲህ በተሻለ መንገድ መስራት የምንችልበት ሂደት አለ ማለት ነው። ስለዚህ ይህንን ደግሞ በጣም በከፍተኛ ሁኔታ እንዲመልከተው ወይም ደግሞ መረዳት የምንችልበት ሂደት ስላለ ይሄንን እያንዳንዱን የእውቀት አስተሳሰባችን ወይም ደግሞ አመለካከታችንን ከፍተኛ በሆነ የእውቀት እሳቤና ልምድ ማለት ነው በጣም በተቻለ መጠን በከፍተኛ ልምድና ሙያ እንግዲህ በጣም ጥሩ አርግተን መተግበር ይኖርብና ማለት ነው ጥሩ የሆነ ልምድ ጥሩ የሆነ አሰሳሰብ ሲኖረን ብዙ ነገሮችን ለመቀየር ብዙ ነገሮችን ለማወቅ ብዙ ነገሮችን ለመረዳት ከፍተኛ የሆነ ትጋትና ጥረት ይኖረናል ማለት ነው። ስለዚህ በጣም ብዙ ጊዜ ጥሩ ሀሳብ ወይም ደግሞ ጥሩ አመለካከት ወይም ጥሩ የሆነ ግንዛቤ እንዲኖረን ብዙ ነገሮችን ለማወቅም ሆነ ለመረዳት በጣም ከፍተኛ የሆነ ጉጉት ሊኖረን ይገባል ማለት ነው ስለዚህ ለእያንዳንዱ ነገር በጣም ተጥሪቅ የሆነ ዋስትና ለራሳችን መውሰድ እንዲሁ ደግሞ በተለያየ የሙያ ዘርፍ ውስጥም ስንሰማራ ትልቅ የሆነ የእውቀት እሳቤን ማሳደግ ይሆን ይችላል እንዲሁ ደግሞ አመለካከታችንን በጣም በተገኘው መንገድ ማሳደግ ይሆናል እና በዋናነት ይሄንን ስናይ እንግዲህ ትልቅ የሆነ ጥሩ የሚባል ያክህሎት እንዲሁ ደግሞ የልምድ ክህሎት እናያለን ማለት ነው እና ጠቅላላ አርቅተን ለማየት ስንሞክር እንግዲህ እንዳልኩት ነው የሚገባ ጥሩ የሆነ የአስተሳሰብ ለውጥ እና የመለካከት ለውጥ ሲኖረን ለእያንዳንዱ ነገር ተጠያቂነታችን የሚጨምርበት ወይም ደግሞ ሀሳባችን በጥሩ መንገድ የሚገለጽበት ሄደታል ማለት ነው ስለዚህ ይሄንን በሚገባ አይደለም ደግሞ በሚገባ ተረድተን እያንዳንዱ ነገር በተቻለ እውቀት እና በተቻለ ልምድ እንግዲህ በደንብ የምንቀይርበት ሂደት መኖር አለበት እና ብዙ ነገሮችን ማየትና መረዳት የሚችልበት ሂደት ስላለ ይህንን በጣም ከፍተኛ ሁኔታ ብዙ ነገሮችን ተረድተን አውቀን እያንዳንዱን ነገር መተግበር የምንችልበት ሂደት አለ ማለት ነው ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ የገቢ ምንጭ ምን ላድርግ የምንችለው ነው የስራ ሂደት በጥሩ አስተሳሰብ እና በጥሩ ሂደት ላይ ተመርክዞ እንግዲህ በጣም ከፍተኛ የሆነ ገቢ ለማግኘት እንግዲህ መጣርሽ እና ብዙ አምልካክታችንን መለወጥ የሚችልበት ሂደት መኖር አለበት እና ከዚህ አንፃር እንግዲህ ከፍተኛ የሆነ እውቀት እና ልምድ ማግኘት የምንችልበትን ነገር በጥቅም ይኖርብናል ማለት ነው እና ከዚህ ጋር ጠቅላላ አድርገን ስናየው ከፍተኛ የሆነ ልምድ ባለው ሞያዊ ሂደት ውስጥ ትልቅ የሆነ አስተሳሰባችንን የምንለውጥበት ወይም ደግሞ አመልካከታችንን የምንቀይርበት የደስ ለሚኖር ይሄንን በጥንቃቄ የምንጠቀመው በጥሩ መንገድ የምንጠቀመው እንችላለን ማለት ነው እና ያን ያን አንዱ ነገር እንግዲህ በጥሩ እውቀትና ልምድ በጣም በተቻለ መጠን መረዳትና ማወቅ የለኝ በጣም ከፍተኛ የሆነ ጥቅም ይሆናል ማለት ነው እና እንደ አጠቃላይ ጥሩ የሆነ ለማንኛውም ግንዛቤ ጥሩ የሆነ ግንዛቤ ሲኖርም ብዙ ነገሮችን ወይም ደግሞ ተግባራዊ ማድረግ የሚችልበት ሂደት ይኖራል እና ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ ሙያዊ ክህሎት እንዲኖረን በጣም በተገቢ መንገድ መስራትና መሰልጠን ይኖርብናል ማለት ነው እና እንደ አጠቃላይ ይሄንን ተግባራዊ ስናደርግ እንግዲህ በጣም ከፍተኛ የሆነ ልምድና እውቀት ይዘን መስራት የሚችልበት ሂደት ይኖራል እና ይሄንን ጥሩ የሆነ አመለካከታችንን ጥሩ የሆነ አሳሳቢያችንን በሚገባ በጥሩ መንገድ ካሰራህ ነው በጣም ለትልቅ ለውጥ እናገኛለን ብዬ አምናለሁ ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄችን ገብተናል መናፈሻ የሚል ጥያቄ ነው እንግዲህ መናፈሻን ስንመለከት በጣም ለኛ ትልቅ የሆነ ትልቅ የሆነ ስሜት የሚሰጠን ወይም ደግሞ ደስታን የሚሰጠን ነገር ማለት ነው። እንግዲህ ወደ መናፈሻ የምንሄድበት የራሳችን ትላልቅ የሆኑ ሂደቶች ወይም ደግሞ ትላልቅ ችግሮች ሊኖሩ ይችላሉ ትላልቅ ደስታዎችን ይዘን ሊሆን ይችላል እና በብዙ መንገድ ልንሄድ እንችላለን እንደዚህ አይነት የመናፈሻ ቦታዎች ጋር ማለት ነው። እና መናፈሻን ስንመለከት ያው በጣም በከፍተኛ ሁኔታ እንግዲህ በልዩ ሂደት ውስጥ እንግዲህ ለእያንዳንዱ ነገር ወይም ደግሞ ለእያንዳንዱ እውቀታችን መናፈሻን እንግዲህ በጣም በብዙ መንገድ መጠቀማችን በጣም ትልቅ የሆነ አመለካከት እና ትልቅ የሆነ ግንዛቤን ይዘን በጣም መስራት ወይም ደግሞ መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ ትልቅ የሆነ እውቀትና ልምድ ይዘን በጣም በተቻለ መጠን እንግዲህ እያንዳንዱን ነገር ተግባራዊ ለማድረግ የምናስብበትና የምንሰራበት ሂደት አለ ማለት ነው። ስለዚህ ያንን ሂደት እንግዲህ በከፍተኛ ሁኔታ እያንዳንዱን ነገር ተግባራዊ አድርገን ወይም ደግሞ ጥሩ አድርገን ለመስራት ትልቅ የሆነ ምልከታን የምንይዝበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የእውቀት ደረጃም ሆነ እያንዳንዱን የምናስበውን የምንፈልገውን ነገር ለመስራት ትልቅ የሆነ የመናፈሻ ቦታዎችን ልንጠቀምበት የምንችልበት ሂደት አለ ማለት ነው። ምክንያቱም ስራችንን ሰርተን ሰርተን በጣም ከፍተኛ ሁኔታ ሲደክመን በዚህ ጊዜ ላይ በሚገባ መናፍሻ የምንጠቀምበት ሂደት አለ ማለት ነው። እና በዋናነት መናፈሻ ነው እንግዲህ በዚህ ልክ በሚገባ ልንጠቀምበት የምንችልበት ሂደት አለ እንግዲህ ወደ መናፈሻው ቦታ እንግዲህ ለመሄድ በሚገባ ለምሳሌ በደስታ ውስጥ ሆነን እስኪ ዛሬ ዘና ብዬ ልምጣ በጣም ብዙ ሰዎች እንግዲህ ዘና ብለው ፈታ ብለው ለመንቀሳቀስ ነው እንግዲህ ይሄንን ሀሳብ የሚያነሱት ማለት ነው። እና በሚገባ ለመሄድ ወይም ደግሞ እዛ ቦታ ለመንቀሳቀስ ትልቅ የሆነ ግንዛቤን ይዘን የምንሄድበት ሂደት አለና ይሄ በጣም ትልቅ የሆነ ስሜት የሚሰጥ ነገር ነው ማለት ነው። እና ከመናፈሻው ቀጠል ስናደርግ እንግዲህ በጣም ጥሩ የሆነ የሙያዊ ክህሎትን በደንብ የምናይበት ወይም ደግሞ ተግባራዊ የምናደርግበት ሂደት አለና እሱ እያንዳንዱን የመናፈሻ ቦታችንን ወይም ደግሞ ሂደቱን በጣም በልዩ ሁኔታ እንግዲህ ልንጠቀምበት ወይም ደግሞ ልን እንረዳበት እንችላለን ለማለት ነው። እና በአጠቃላይ ትልቅ የሆነ የቦታ ለውጥ ወይም ደግሞ የግንዛቤ ሂደትን በጣም በፍተኛ ሁኔታ ልናስተካክልና ልንረዳው የምንችልባቸውን ሂደቶች በጣም በከፍተኛ ሁኔታ ልናውቃቸው የሚገቡ ነገሮችንም በደንብ ልናይና ልናረዳ የምንችልበት ሂደት አለ ማለት ነው። ስለዚህ እነዚህ አይነት መናፈሻዎችን እንግዲህ ስንጠቀም ወይም ደግሞ መናፈሻን ስንመለከት በጣም በጣም በከፍተኛ ሁኔታ ደስታን የሚሰጠን ወይም ደግሞ በሚገባ እኛ የምፈልገውን የደስታ ስሜት እንዲሰጠን የምናደርግበት ሂደት አለ እና ስለዚህ ከዚህ አንፃር መናፈሻን እንግዲህ በጣም በልዩ ሁኔታ ልንጠቀምበት የምንችልበት ሂደት አለ ማለት ነው። እና በአጠቃላይ በጣም ትልቅ የሆነ የመናፈሻ አጠቃላይ ሂደታችንንች ልዩ የምናደርግበት ወይም ደግሞ ምልከታችንን ሙሉ በሙሉ በጣም በተቻለ መጠን ልንቀይር የሚንችልባቸው ነገሮች እንግዲህ ከፍተኛ ጥቅሞችን እና አመለካከቶችን በደንብ በግንዛቤ ውስጥ ከተን ትልቅ የሆነ ቦታ ልንሰጠው የሚገባው የሙያ ወይም ደግሞ የስራ ዘርፍ ሊሆን ይችላል ማለት ነው። እንዲሁም ደግሞ የአመለካከት ለውጥ ሊሆን ይችላል እና ከዚህ አንፃር እንግዲህ ትልቅ የሆነ የምልከታ ሂደት ሊኖረን ይገባል ማለት ነው። እና አንደ አጠቃላይ ትልቅ የሆነ የእውቀትና የልምድ ክህሎትን ስንመለከት በከፍተኛ ሁኔታ የተሻለ ለውጥ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር ትልቅ የሆነ ግንዛቤንና እውቀትን ይዘን እንግዲህ መስራት ይኖርብናል ማለት ነው። እና እንደ አጠቃላይ ትልቅ የሆነ ስሜታችንን በጣም በሚገባ ተወጣጥረን የተሻለ ለውጥ እንድናገኝ ብዙ ነገሮችን ልንቀይር የምንችላቸውን ነገሮች እንግዲህ በጣም በተገቢው መንገድ የምናከናውንበት ሂደት ይኖራል። እና ከዚህ አንፃር እንግዲህ በከፍተኛ የእውቀት ደረጃ ውስጥ እንግዲህ በተቻለ መጠን ብዙ ነገሮችን ልንቀይር የምንችልባቸውን ሂደቶች እንግዲህ በጣም በግንዛቤ ውስጥ ይዘን መንቀሳቀስና ማወቅ ይሆንብናል ማለት ነው። እና እንደ አጠቃላይ ይህንን የሙያ ክህሎት እንግዲህ በጣም በጣም በከፍተኛ ሁኔታ ለመተርጎም ደግሞ በሚገባ የስራ ሂደታችንን አስቸጋሪ ሲሆንብን በሚገባ ወደዚህ ወደመናፍሻ ወይም ደግሞ ወደ መዝናኛ ቦታ ላይ በጣም ብዙ ሰዎች የሚጎርፉበት ወይም ደግሞ የሚሄዱበት ሂደት አለ እና ይሄ ደግሞ ትልቅ የሆነ ደስታን የሚሰጥበት ቦታ መሆኑን በደንብ የምናይበትና የምንረዳበት ነገር ነው ማለት ነው። እና እንደ አጠቃላይ ይሄንን ትልቅ የሆነ የመናፈሻ የቦታ ሂደት በደንብ ተረድተን ደግሞ አውቀን በጥሩ መንገድ ልንረዳው የምንችልበትን እውነት በሚገባ የሚፈጥርልን ነው ማለት ነው። እና እንደ አጠቃላይ እንግዲህ መናፈሻን መጠቀም በጣም የአእምሮ ሰላምና ስሜትን የመረጋጋት ሂደት ይኖረዋል

እሺ በጣም ጥሩ እንግዲህ አንዳንዱን ጥያቄ በጣም በጥሩ መንገድ እያየን ነው። እንግዲህ ወደ ቀጣዩ ጥያቄም ስንገባ ደሞዝ የሚል ነው እንግዲህ ደሞዝን ስንመለከት በጣም በከፍተኛ ሁኔታ እንግዲህ በሀገራችን እንግዲህ በሚገባው ወደ ስራው አለም ገብተው ወይም ደግሞ ከትምህርቱ አለም በሚገባ ትምህርታቸውን በጥሩ መንገድ ጨረሰው ወደተሻለ የስራ ሂደት ውስጥ የሚገቡበት ሂደት አለ ማለት ነው። እና ይሄ እንግዲህ ትልቁና ትልቁ ሰዎች በጣም በተሻለ መንገድ ህይወታቸውን የሚቀጥሉበት ሂደት ነው ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የደሞዝ ሀሳቤን ወይም ደግሞ የደሞዝን አመለካከት በሚገባ የሚያዩበት ሂደት አለ ማለት ነው። እና ይህ ደሞዝ ደግሞ በተገቢው መንገድ ሰዎች በጥሩ እሳቤ እና በጥሩ መልከታ በተሻለ አቅም እንግዲህ እያንዳንዱን የደሞዝ የስራቸውን ደንብ የሚሰሩበት ሂደት አለ ማለት ነው። እና እንግዲህ ደሞዝ ማለት ያው ለምንሰራው ስራ በሚገባ የሚከፈለን ክፍያ ነው ማለት ነው። በማንኛውም የሰራ መስክ ብንቀጠር ለምሳሌ በመንግስት ሊሆን ይችላል በግለሰብ ሊሆን ይችላል ደግሞ በተለያዩ የግለሰብ ድርጀቶች በመንግስት ድርጊት ሊሆን ይችላል። እና በብዙ መንገድ ስንቀጠር ያው በሚገባ የሚከፈለን ያው ደሞዝ እንለዋለን ወይም ደግሞ ለዛ ላገለገልንበት የሚከፈለን ክፍያ ነው ማለት ነው። ስለዚህ ይሄ ደሞዝ እንግዲህ ያው በጣም በብዙ መንገድ በእያንዳንዱ የስራ መስክር የተሰማሩ ሰዎች የተለያየ ደግሞ ክፍያ ሊያገኙ ይችላሉ ማለት ነው። ይህ ደግሞ የሚሆንበት ምክንያት በዋነኝነት ያው የገቡበት የስራ አለም ወይም ደግሞ የገቡበት የትምህርት ሙያ ይለያያል ማለት ነው። ስለዚህ የትምህርት ዘርፉ በጣም ከባድ በሚሆንበት ቦታ ላይ ከባድ የሆነ ክፍያ የሚከፈልባቸው በጣም አሪፍ የሆነ ክፍያ ይኖራል እንዲሁ። ደግሞ መካከለኛ ሲሆን መካከለኛ ክፍያ ይከፈላቸው እንዲሁ ደግሞ በጣም መለስተኛ እና ዝቅተኛ ሲሆን ዝቅተኛ ክፍያ ይከፋላቸዋል እና በዚህ በሶስት አይነት ነገር ማየት እንችላለን ማለት ነው። የደሞዝ ክፍያን ሂደት ማለት ነው እና ከዚህ ጋር ተያይዞ እንግዲህ ከፍተኛ የምከፍላቸው ሰዎች ያው አለምክንያት ከፍተኛ ክፍያ አይከፈላቸው ማለት ነው በጣም በጣም ትልቅ እውቀት የሚፈልግ እንዲሁ ደግሞ ትልቅ የሆነ ማገናዘብ ክህሎት እንዲሁ ደግሞ ከሚታሰበው በላይ ለሚታተሩና በጣም እውቀትን ፈልገው ብዙ ነገሮችን መስዋዕት የሚከፍሉ ሰዎች እንግዲህ በሚገባ ይሄንን ቦታ የሚያገኙበት ሂደት አለ ማለት ነው። ስለዚህ ይሄንን ቦታ እንግዲህ በደንብ ለማግኘት ወይም ደግሞ ለመስራት ከፍተኛ የሆነ የእውቀት እና የአስተሳሰብ ለውጥ ሊኖር ይገባል ማለት ነው። እና እያንዳንዱን ነገር ትልቅ የሆነ መልከታና ሀሳቤ እንዲኖረን የምናደርግበት ሂደት አለ ማለት ነው። እና በዋናነት እያንዳንዱን በመስራት ወይም ደግሞ ለመተግባር ትልቅ የሆነ የሙያዊ ሂደትን ማከናወን ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር በጣም ከፍተኛ የሆነ ሂደት እና ልምድ እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ ለእያንዳንዱ እውቀት እና ሙያዊ ክህሎት እንግዲህ በጣም በተቻለ መጠን እውቀታችንን ከፍ አድርገን ወይም ደግሞ የተሻለ ነገር ይዘን ወይም ደግሞ በጣም ከፍተኛ በሆነ መንገድ ልምዳችንን በደንብ የምናካብትበት ሂደት አለና ስለዚህ እያንዳንዱን ነገር በጥሩ መንገድ የምንገልጽበት ሂደት አለ ማለት ነው። እያንዳንዱን የእውቀት ደረጃ ከፍተኛ እውነት ውስጥ እንግዲህ አይተን በጣም ልዩ በሆነ መንገድ የምናይበት ሂደት አለ ማለት ነው። እያንዳንዱን ነገር ብዙ ነገር ብዙ ነገሮችን የምናይበት ወይም ደግሞ የምንረዳበት ሂደት አለ እና ከዚህ አንፃር ከፍተኛ ሂደት ወይም ደግሞ እውቀት በደንብ ማየት የሚንችልበት ነገር አለ እና ይሄንን ግንዛቤ ውስጥ ከተን በጣም ልዩ የሆነ የ እውቀት ልምድና አስተሳሰብ እንግዲህ በጣም በተቻለ መጠን ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ብዙ ነገሮችን የምንቀይርበት ወይንም ደግሞ የምንረዳበት ሂደት ስላለ ይሄንን ተግባራዊ ማድረግ እንግዲህ በጣም በተሻለ መጠን የደሞዝ ሂደትንም በደንብ ለማከናወን ትልቅ የሆነ መስዋዕት ስንከፍል ትልቅ የሆነ የገቢ መጠን ነው የምናገኝበት ሂደት ማለት ነው። እና እንደየስራችን ልዩነት የሚለያይበት ሂደት አለ ማለት ነው። እና ጠቅለላ አድርገን ስናየው እንግዲህ ያው ደሞዝን ስንመለከት ከፍተኛ የሆነ ልምድና ክህሎት ያላቸው ባለሙያዎችንም እንዲሁ ጠቅላላ አድርገን ከዚህ ጋር ተያይዞ እንግዲህ ከፍተኛ ሙያዊ ሂደት እንግዲህ ያለበት እውነት አለና ይሄንን ከግንዛቤ ውስጥ አስገብተን በሚገባ ማየትና መተንተንና መረዳት ይኖርብናል ማለት ነው። እና ደሞዝ የሚለውን ሂደት እንግዲህ በደንብ ስንመለከት እያንዳንዱን ነገር በተገቢው መንገድ ልናደርግ የሚችልበትን ነገር መፍጠር ወይም ደግሞ አስተሳሰባችንን መቀየር ከፍተኛ የሆነ ጥቅም ልናገኝ የሚንችልበት ሂደት አለ። እና ከዚህ አንፃር እንግዲህ ደሞዝ እንደየ አቅማችን ወይም ደግሞ እንደተማርነው የትምህርት አይነት የሚለያይበትን ሂደት በደንብ ከዘረዘርን በኋላ ብዙ ነገሮችን መቀየር እንችላለን ማለት ነው። እና እንደ አጠቃላይ እንግዲህ ደሞዝ ሂደት በጣም በልዩ ሁኔታ ልንቀይር የምንፈልገው ወይም ደግሞ ልናየው የምንፈልገው ልክ የሚለዋወጥበት ሂደት ይኖራል። እና እንደ አጠቃላይ ይሄንን ከግንዛቤ ውስጥ ከተን በደንብ ሁሉን ነገር ማየት የምንችለው ማለት ነው። ስለዚህ ይሄንን መመልከት

እሺ በጣም ጥሩ እንግዲህ ወደ ቀጣይ ጥያቄያችን ተመልሰናል ማለት ነው። እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ የሆነ ግንዛቤ እና እንዲሁ ደግሞ በጣም ጥሩ የሆነ የስራ ሂደቶችን ያየንባቸው ያለንባቸው እውነት አለና ይሄን ደግሞ በጣም እነደ ጥሩ የሆነ እውቀትና ልምድ ይዘን እያንዳንዱ ነገሮች ያየን ስላለን ብርቱካናማ የሚለውን ጥያቄ እንግዲህ በደንብ እናየዋለን ማለት ነው። ብርቱካናማ እንግዲህ ማለት ያው ከለሩ ወደ ቡርቱካናማ የሚቃረብ ደግሞ ብዙ ጊዜ በጣም ደብዘዝ ብሎ ወደ ቢጫም ሳይሆን ወደ ቀይም ሳይሆን መካከለኛ ደረጃ ላይ ያለ የቀለም አይነት ነው። እንግዲህ ብርቱካናማ ማለት እና ብርቱካናማ እንግዲህ ስንመለከት በጣም ብዙ የስራ ሂደቶች ውስጥ እና የስራ ዘርፎች ውስጥ በተገቢው መንገድ የምንሰራበት ወይም ደግሞ ብዙ ነገሮችን የምንለውጥበት እያንዳንዱን የስራ ሂደት በጣም በተገቢው መንገድ የምናይበት እና የምንሰራበት ሂደት አለ ማለት ነው። ስለዚህ ለዚህ ደግሞ በጣም ትልቅ የሆነ ምሳሌና እውቀት በጣም ዋስትና ሊሆነን የሚችልበት ሂደት አለ ስለዚህ ለእያንዳንዱ ነገር ያው ብዙ እውቀት ያላቸውን ሙያተኞች የምናይበት የምንረዳበት ሂደት አለና እንግዲህ ቦርቱካናማን ቀለም ስንመለከት እንግዲህ በጣም ትልቅ የሆነ የቀለም አይነት ነው ማለት ነው። እና እንግዲህ ቀለሞችን ስናይ አንዳንዴ የተለያዩ እኛ ላናውቃቸው ደግሞ ልረዳቸው የማንችላቸው ቀለማ አይነቶች አሉ ማለት ነው እነሱን ደግሞ በጣም በጣም ልዩ በሆነ መንገድ የምንቀይርበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በተገቢው መንገድ ለማረጋገጥ እና ለመስራት እንግዲህ ብዙ ነገሮችን አይተን አውቀን ተረድተን ያለማከናውን ለእያንዳንዱ የከለር አይነትም ሆነ የምንሰራው የስራ ሂደት ራሱ የተለያዩ ከለር ልንሰይምለት የሚችልበት ሂደት አለ ማለት ነው። እና እንግዲህ ከዚህ የአንጻር እንግዲህ ለምሳሌ አረንጓዴን ከለር ብናይ አረንጓዴን ቀለም ብናይ እንግዲህ በጣም ልዩ የሆነ የተፈጥሮን የምንዳስስበት ወይም ደግሞ ተፈጥሮ በምን አይነት መንገድ አሪፍ እንደሆነች የምናይበት ሂደት አለ እና ይሄ ደግሞ በጣም ትልቅ የሆነ ወሳኝ የሆነ ሂደት አለው ወይም ደግሞ ጥቅም አለው ማለት ነው። ብርቱካናማ ወይም ደግሞ አረንጓዴ ከለር ስናይ ማለት አረንጓዴን ስንመለከት ማለት ነው እና ከዚህ አንፃር እንግዲህ ለምሳሌ ያክል እንደዚሁ ብናያም አንጓዴ የሆኑ ነገሮችን በጣም አጉልቶ የሚያሳየን ከለር እንደመሆኑ መጠን አረንጓዴ ነገር ወይም ደግሞ አረንጓዴ ከለር በጣም ከፍተኛ አቅም ያለው የከለር አይነት ነው ማለት ነው በጣም በርቀት ልናይ የምንችልበት ሂደት አለ ማለት ነው ያን አካባቢ ለምሳሌ ደማቅ አረንጓዴ ከሆነ በጣም በርቀት አይተነው የምናውቀው ነገር ይኖራል ማለት ነው። ስለዚህ ይሄንን የከለር አይነት በጥሩ አስተሳሰብ እና በጥሩ ምልከታ እንግዲህ በደንብ ልንጠቀመው ይገባል ብዬ አስባለሁ። ስለዚህ ይሄንን ከለር እንግዲህ ወሳኝ የሆነ መንገድ እንግዲህ ተጠቅመን የተሻለ ለውጥ እንድናመጣበት በጣም በጥሩ መንገድ ማሰብና መትጋት ይኖርብናል ብዬ አምናለሁ ስለዚህ ለእያንዳንዱ የስራ ህይወታችን ከፍተኛ እውቀትና ልምድ እንዲኖረን ማድረግ ይኖርብናል ማለት ነው። ስለዚህ ይሄንን ተገቢውን ነገር ለመስራት ያው በዋናነት ጥሩ የሆነ እውቀትና ልምድ እንዲኖረን እናደርጋለን ማለት ነው። ስለዚህ ይሄንን እንግዲህ በደንብ ማየት እና መረዳት ይኖርብናል ማለት ነው ለሁሉም የስራ ልምድና ክህሎት ማለት ነው እና እንደ አጠቃላይ ትልቅ የሆነ የእውቀት እና ግንዛቤ ደረጃ በሚገባ ማወቅና መረዳት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ስራችን ከፍተኛ የሞያ ክህሎትና የስራ ሂደትን በደንብ ማፋጠን ደግሞ ብርቱካናማ ከለር ሂደትንም በደንብ ማየትና መረዳት ይኖርብና ማለት ነው። ስለዚህ ይሄንን በጣም ወሳኝ የሆነ የከለር አይነት እንደመሆኑ መጠን እንግዲህ በጣም በከፍተኛ ሁኔታ ልናየው ወይም ደግሞ ልንረዳው የምንችልበት ሄደት ስላለ ይሄንን ተገቢውን የከለሩም አይነት በደንብ የለኛ ጠቃሚ እንደሆነ አውቀናል ደግሞ ተረድተን እንግዲህ በሚገባ ከለራችንን ደግሞ የምንፈልገውን የከለራ አይነት በተቻለ መጠን ጥሩ አድርገን ለመጠቀም መሞከር ይኖርብናል ብዬ አስባለሁ። ስለዚህ ይሄንን እንግዲህ በሚገባ ማድረግ የተሻለ ለውጥ ላይ ሊያደርሰን ይችላል ማለት ነው። እያንዳንዱን የከለር አይነት እንግዲህ እንዳልኩት ስናየው ማለት ነው ስለዚህ ብዙ የከለር አይነቶችን እንደተረዳነው ሁሉ እያንዳንዱ የከለር አይነቶችም ልዩ የሆነ የራሳቸው ሊገለፁ የሚችሉበት ነገር አለ እና ይሄንን በተገቢው መንገድ ማየት እና መተንተን ይኖርብናል ማለት ነው። ስለዚህ ይሄንን ሃለፊነት ሂደትም ደግሞ ከፍተኛ የሆነ ጥቅም ልናገኝበት የምንችለውን ነገር ማየት እና መተንተን ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ከፍተኛ የሆነ የድምቀት እንዲኖረው ወይም ደግሞ የምናየው ከለር ለመለየት በጣም በከፍተኛ ሁኔታ ጥሩ ከለሮችን ብንጠቀም በቀላሉ ልናይና ልንለይ እንችላለን ማለት ነው። እንደ አጠቃላይ የብርቱካና ከለር እንግዲህ በዚህ መንገድ ማየት እና መዳሰስ እንችላለን ማለት ነው። እንደ አጠቃላይ ይሄን ይመስላል ስናየው

እሺ በጣም ጥሩ እንግዲህ ቆንጆ የሚል ጥያቄ ነው እንግዲህ ያው የሰው ልጅ በተፈጠረው እንግዲህ በሚገባ የሰው ልጅ እንደመሆኑ መጠን ያው የራሱ መልክ ሂደት አለው ማለት ነው። አንዳንድ ሰው በጣም ጽዱ ወይም ደግሞ ቆንጆ የሆነው አንዳንድ ሰው ወይም ደግሞ ትንሽ ለአይን የሚከብዱ ይኖራሉ እና እንግዲህ እንደ አጠቃላይ ሰው ልጅ ሲባል ያው ጠቅላላ ስናየው። ሁሉም የየራሱ መልክ በጣም ጥሩ የሚሆንበት ሂደት አለ እና ይሄን እንግዲህ ያው በተለያየ ሂደትም ስናየው እያንዳንዱ መልኩ የሰው ልጅ እንግዲህ በተለያየ የተፈጥሮ ሂደት እንደመሆኑ መጠን በሚገባ ሁሉም አሪፍ የሆነ መልክ ነው ብዬ ነው የማስበው ምክንያቱም የተፈጠረው ደስ ስለሆነ። በሚገባ ደስ የሚል የመልክ አይነት አለው ማለት ነው እና። ከዚህ ጋር ተያይዞ እንግዲህ ቆንጆ የመሆንም ሂደት እንዲሁ ደግሞ በጣም ብዙ ሰዎች ራሳቸውን በተለየ መንገድ ሊያዩ የሚችሉ ሰዎችንም እንደዚሁ የሚያጋጥሙኝ ሂደት አለ ማለት ነው። እነዚህን ሰዎች እንግዲህ በጣም ከፍተኛ ሁኔታ ስናያቸው ቁንጅናቸው እያንዳንዱን ነገር የሚገዛላቸው ደግሞ በጣም በህይወት ውስጥ እንግዲህ ሰው ሁሉ ይንበረከክላቸው ይመስላቸው እህቶች ወይም ወንድሞቻችን ይሆናሉ እና። ይሄን እንግዲህ ከቁንጅና ጋር ተያይዞ በጣም ትልቅ የሆነ ስህተት ሊሆን የሚችልበት ሂደትን በደንብ ተረድቻለሁ ማለት ነው። ምክንያቱም ብዙ ሰዎችን ሳይ አስቸጋሪ የሆነ አስተሳሰብ ለውጥ አስተሳሰብ ምልከታ አላቸውና ይሄ ደግሞ በጣም ከሰዎች ሊያርቃቸው ደግሞ ከሰው ከሰዎች ጋር ሊግባቡ የማይችሉበትን ነገር ይፈጥራሉ እና። ከዚህ አንፃር ብዙ እውቀትና ልምድ ያላቸው እህት ወንድሞቻችን እንግዲህ በጣም ከፍተኛ የሆነ ልምድና ክህሎት እንዲኖራቸው የምናደርግበት ሂደት አለና ስለዚህ ለእያንዳንዱ ነገር ትልቅ እውቀትና ልምድ ሊኖረንና ልንረዳ እንችላለን ማለት ነው፤ ስለዚህ እያንዳንዱን ነገር እንግዲህ በከፍተኛ ልምድ እና እውቀት እንዳልኩት ከተረዳን ወይም ደግሞ በደንብ ካየን ከፍተኛ የሆነ የእያንዳንዱ የልምድ ክህሎት እንዲኖረን ማሰብና ማሰላሰል የተሻለ ለውጥ እንድናገኝ ያደርግናል ማለት ነው፣ ስለዚህ ያው እንግዲህ ቆንጆ ሰዎችን በጣም በክፍተኛ ሁኔታ ራሳቸው የሚገቡበት ሂደት እና ሰዎች በጣም ሊረዷቸው የማይችሉ ወይም ደግሞ እያንዳንዱ ሰው እነሱ ብቻ እንዳሉ በአለም ላይ የሚታያቸው እንዳልኩት ያሉ ሰዎች እና እነዚህ ሰዎች እንግዲህ በጣም ከእውቀትና ከአስተሳሰብ ነፃ የሚሆኑበት ሂደት ይኖራል ማለት ነው። ምክንያቱም ትልቁን ሀይላቸው ብለው የሚያስቡት ቁንጅናቸውን ደግሞ መልካቸውን ነው ማለት ነው ስለዚህ እዚህ ጊዜ ላይ በጣም የሚሸወዱበት የሚሳሳቱበት ሂደት አለ ማለት ነው። እና ከዚህ ጋር ተያይዞ ትልቁ የስህተት ደግሞ ያለማወቅ መንገድ ስናየው በጣም ከፍተኛ የሆነ ከሰዎች አመለካከት ለውጥን ትልቅ ልዩነት የሚፈጥርበትን ሂደት ተመርክቼ ነው ማለት ነው። ስለዚህ ለእያንዳንዱ እዉቀታችን ወይም ደግሞ ትልቅ የሆነ ግንዛቤን ይዘን ወይም ደግሞ እውቀትን ይዘን እንድንራምድ የምናደርግበት ሂደት እንግዲህ ከፍተኛ ሁኔታ ሊጨምረኝ ደግሞ ላስተካክለው የሚንችልበት ሁኔታ አለ። ስለዚህ ይሄንን በደንብ ተረድተን በደንብ አውቀን በተቻለ መጠን የእያንዳንዱን የልምድና የእውቀት ሂደትን በደንብ ማሰላሰል እና ማሰብ ይኖርብናል ማለት ነው። እና ጠቅለል አድርገን እያንዳንዱን ልምዳችንንም ሆነ እውቀታችንን በተገቢው መንገድ ማየትና መረዳት ትልቅ የሆነ ጥቅም የሚሰጠን ማለት ነው፣ ስለዚህ ለእያንዳንዱ የእውቀት ደረጃ ደግሞ ትልቅ የሆነ እውቀትና እውቀታን ልናይበት ይገባል ማለት ነው። እንደ አጠቃላይ የቁንጅና ሂደታችንን ደግሞ የውበታችንን መለኪያ ያው እንዲህ በጣም ከሚታሰበው በላይ ማጋነንና ከፍተኛ ነው ማለት ወይም ደግሞ ለሰዎች የምንሰጠውን ክብር በጣም ዝቅ ማድረግ የለብንም ብዬ አስባለሁ እና። የአንዳንድ ሰው ሁሉም የራሱ እንትንና አለው ዉበት አለው ማለት ነው። እና እንደ አጠቃላይ የሰው ልጅ ደግሞ ብዙ ጊዜ የሚታየው ውጪው ሳይሆን አመለካከቱና አስተሳሰቡንና ስራው ተጨምሮ ነው ማለት ነው። ስለዚህ ይሄ በጣም ትልቅ የሆነ ነገር ነው ማለት ነው። እንግዲህ ብዙ ጊዜ ሰዎች ሲሰሩ አድፍጠው ወይም ደግሞ ዝም ብለው የሚሰሩበት ሂደት አለና በጊዜ ሂደት ግን ስራው ራሱ በሚገባ አፍ አውጥቶ የሚናገርበት ሂደት ይኖራል ማለት ነው። ስራቸው ይመሰክራል እና ስለዚህ ግዴታ ማንኛውንም ነገር እኛ መናገር መወትወት ምናምን አይጠበቅብንም ማለት ነው። እንዲሁም ደግሞ ከዉበታችንም ጋር ተያይዞ በጣም በዉበታችን መመጻደቅ ወይም ደግሞ ሰዎች ላይ ያልሆነ ነገር ላይ መግባት የለብንም ማለት ነው። ስለዚህ የሰው ልጅ በሚገባ የማክበር ክህሎት መላበስ በጣም ትልቅ የሆነ ጥቅም አለው። እና ስለዚህ እያንዳንዱን ነገር አክብረን ሰዎችን በሚገባ የተሻለ መንገድ ከኖርን በሚገባ ሰዎች ተከባብረው የሚኖሩበት ሂደት አለም ላይ ያለንበት ሂደት ስላለ ይሄንን ከግንዛቤ ውስጥ ከተን። በጥሩ መንገድ ሰዎችን ማክብር እና በጥሩ መንገድ ሰዎችን ማኖሩ ወይም ደግሞ በተሻለ መንገድ ከሰዎች ጋር ተግባብቶ ሆኖ የእያንዳንዱ ነገር ይሄ ቁንጅና የምንለውን ሁሉ ነገር አመቻችተን ወይም ደግሞ በልኩ አድርግተን ስንኖር በጣም ከብዙ ሰዎች ጋር የመግባባት እና ከማህበረሰባችን ጋር በሰላሜ መኖር ሂደት ይኖራል እና ስለዚህ ይሄንን ከግንዛቤ ውስጥ ማስገባት ይኖርብናል ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብተናል ስኳር የሚል ጥያቄ ነው እንግዲህ ስኳርን ስንመለከት በጣም በብዙ መንገድ እንግዲህ ስኳር ልንጠቀምባቸው የምንችልባቸው መንገዶች አሉ እንዲሁ ደግሞ ስኳር ያው በጣም ጣፋጭ ነው ማለት ነው ስለዚህ ስኳርን እንግዲህ በምን አይነት መንገድ መጠቀም ያለብን ሂደት ይኖራል የሚለውን በጦሰን መንገድ ለማየት እሞክራለሁ ማለት ነው። ካለኝ ጊዜ አንፃር እና በሚገባ እንግዲህ ስኳርን ስናይ ጥሩ የሆነ የስኳር መጠኑ ደግሞ የስኳር ሊኖር የሚችልበትን ሂደት በደንብ መገምገም ወይም ደግሞ መተንተን በጣም በጣም በተሻለ መንገድ እያንዳንዱ ነገር እያንዳንዱን የስኳር ሂደት ወይም ደግሞ የስኳር እውቀትን በደንብ መላበስና መግባባት የሚችልበት ሂደት መኖር አለበት ማለት ነው። እና ስኳርን እንግዲህ ስንመለከት በጣም በከፍተኛ ሁኔታ እያንዳንዱን ልምድ ያለው የሞያ ሂደት ወይም ደግሞ የንግግር ክህሎትን በሚገባ ማወቅና መረዳት የሚችልበት ሂደት አለና ስለዚህ ለእያንዳንዱ የምናውቀው ነገር ወይም ደግሞ ይሄ እንደዚህ አይነት ጣፋጭ ይህን አይነት ነገሮችን ስንመለከት በጣም በብዙ መንገድ ጣፋጭ ሆኖ ወይም ደግሞ ልዩ የሆነ ጣዕም የሚኖራቸው ነገሮች አሉ እና ከዚህ አንፃር እንግዲህ ብዙ ነገሮችን ማየት መመርመር ይኖርብናል ማለት ነው። ምክንያቱም ብዙ ነገሮች የምንቀይርበት ብዙ ነገሮች የምንረዳበት መጠን በተለያየ መንገድ ስለሆነ ይሄን ደግሞ ከዚህ ጋር ተያይዞ ተገቢውን እጃችንን ማሳደግ ደግሞ እውቀታችንን በደንብ ማሻሻል ይኖርብናል ብዬ አስባለሁ። ስለዚህ ለእያንዳንዱ ነገር ያው ትልቅ የሆነ እውቀትና ያለው እውቀትን በደንብ መያዝ በጣም ትልቅ የሆነ ጥቅም አለው ብዬ አስባለሁ ምክንያቱም እያንዳንዱን ነገር ለመረዳትም ሆነ ለማወቅ በጣም ከፍተኛ የሆነ ልምድናው እውቀት ሊኖረን ይገባል ማለት ነው። ስለዚህ ለእያንዳንዱ ነገር እኛ ራስ በራሳችን ግብ ትልቅ የሆነ ልምድና ክህሎትን ይዘን በተገቢ መንገድ መስራትና ማወቅ እያንዳንዱን መንገድ ይኖርብናል ማለት ነው። እንግዲህ ስኳር ስንመለከት ያው ስኳር የሚመጣው ወይም ደግሞ ስኳር በሚገባ የሚስቀመበት ወይም ደግሞ ትኳርን እንዴት አግተን በተሻለ መጠን ለሰው ለመገንነት እናደርሰዋለን የሚለውን ስናይ በሚገባ እንግዲህ ያው በዋናነት የምናየው ያው ከሸንኮራ አገዳ የምንለው ወይም ደግሞ በጣም ጥሩ የሆነው የተለያየ ሽንኩራ ገዳይነቶች አሉ በሚገባ ለኛ ጠቃሚ የሚባለው የሸንኮራ አገዳዎችን በሚገባ አመቻችተን እሱ ነው እንግዲህ በሚገባ ያው ማሽን ውስጥ ገብቶ ወደ ስኳርነት የሚለወጠው እና በጣም ጣፋጭ ነው እንግዲህ ሽንኮራ አገዳን ስንመለከት ስለዚህ ያ የሽንኩራ ገዳም በሚገባ ተቀይሮ ወደ ሰኳርነት የሚቀይርበት ሂደት አለ ማለት ነው ስለዚህ ይህንን እንግዲህ በተገቢው መንገድ እያንዳንዱን በስኳር ሂደትን በደንብ መልከትና መረዳት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ እውቀትና ለእያንዳንዱ ተግባራችን ደግሞ ትልቅ የሆነ ግንዛቤን ይዘን እያንዳንዱን ነገር ተግባራዊ ማረግ ይኖርብናል ማለት ነው ስለዚህ ይሄንን ደግሞ በጣም በተቻለ እውቀት እና በተቻለ ልምድ እንግዲህ ማከናወናችን በጣም ከፍተኛ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ የአንዳንዱን በጣም በተቻለ አቅም በተቻለ ልምድ እንዲሁም ለየት ባለ ሁኔታ መጠቀም ይኖርብናል ማለት ነው ስለዚህ የስኳር እንግዲህ ከሚታበው በላይ እንግዲህ በጥሩ መንገድ ልንጠቀመው ወይም ደግሞ በየሀገራችን የሚመረትባቸው ቦታዎች ወጣት ይላል ፋብሪካውን ስላለው በሚገባ ምርቱ ይደርሳል ማለት ነው ለማህበረሰባችን ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ አንድ ነገር ያው ሲፈጠር ጥቅም እንዳለው ጉዳት የሚኖረዋል ማለት ነው ከመጠን ሲያልፍና ስኳርንም እንግዲህ ስንመለከት ከሚታሰቡ በላይ ከበዛ በጣም ከፍተኛ የሆነ የሰኳር መብዛት ሂደት በጣም ትልቅ የሆነ ችግር ሊፈጥርብን ይችላል ማለት ነው። በጤናችን ላይ እና ይሄ ደግሞ በጣም ሌላኛው ችግር የሚሆንበት ሂደት አለ እንደሚጣፍጥህ ሁሉ ሲበዛም የዚህን ያህል ችግር ሊያመጣብን ይችላል እና ይሄ ደግሞ በጣም ለእኛ አስቸጋሪ የሚሆንበት ሂደት አለና ስለዚህ ይሄንን ከግንዛቤ ውስጥ አስገብተን ብዙ ነገሮችን ተረድተን ወይም ደግሞ አውቀን የእያንዳንዱን ነገር በተሻለ እውቀትና ልምድ የምንቀይርበት ሂደት መኖር አለበት ማለት ነው። ስለዚህ ይሄንን የስኳር ሂደት ወይም ደግሞ ስኳርን በጣም በጥንቃቄ ልንጠቀመው ይገባል ብዬ አስባለሁ ማለት ነው። ስለዚህ ይሄን የሰኳር ምርትን ደግሞ በተቻለ መጠን ለማህበረሰቡ እንደሚዳረሱ ሁሉ ትምህርቱንም በደንብ መስጠት ይኖራል ማለት ነው። መኪና ለምሳሌ ህፃናቶች እንግዲህ በስህተት ብዙ ነገሮችን ሊያደርጉ ይችላሉ እና ይሄንንም ግንዛቤ እንዲኖር እንዲያስታውሱ ቤተሰብ የምናደርግበት ሂደት ቢኖር በጣም ጥሩ የሆነ ነው ብዬ አስባለሁ ስለዚህ ይሄንን ከግንዛቤ ውስጥ ከተን የተቻለንን ያህል ለማድረግ መውሰድ ይኖርብናል ማለት ነው። እና እያንዳንዱን የእውቀት ደረጃም በደንብ ልናስብበት እና ልንረዳ ይሄ የሚገባን ሂደት አለና ስለዚህ እንደ አጠቃላይ ይሄንን ይመስላል እንዳለ በጠቅላላ አርግተን ስንመለከተው ማለት ነው የሰኳርን ሂደት እና ይሄን ማሻሻል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው ማታ የሚል ነው እንግዲህ ማታ ስንመለከት በጣም ብዙ መንገድ ከስራ በሚገባ ደክሞኝ ወይም ደግሞ ስራን በንብ አከናውኘ በሚገባ ማታ አመሻሽ እንግዲህ ወደ ቤቴ የምገባበት ሂደት አለ እና እንግዲህ ያው በብዙ መንገድ አረፍ የምልበት ሂደት ነው ማለት ነው። እንግዲህ ማታ እና በጥሩ መንገድ እንግዲህ ማታን ስንገልጠው በጣም ለየት ባለ መንገድ ማታን የአጠቃቀም ህደታችንን በጥሩ መንገድ የምናደርግበት ሂደት መሆን አለበት ብዬ አስባለሁ እና ማታ እንግዲህ በጣም ብዙ ነገሮች ልንለውጠው ወይም ደግሞ ልንረዳ የምንችልባቸው ሂደቶች ይኖራሉ እና እንግዲህ በጥሩ መንገድ የማታ ስራችንን ደግሞ ማታ ልናደርገው የምንፈልገውን ነገር በተገቢው መንገድ ማከናወን ይኖርብናል ማለት ነው። ስለዚህ በጣም በተቻለ መጠን በጣም በጥሩ እሳቤ እና አመለካከት እንግዲህ በጣም ከፍተኛ የሆነ ጥንቃቄ ልናደርግባቸው የምንችላቸው ነገሮች አሉና ስለዚህ ይሄንን ከግንዛቤ ውስጥ አስገብተን በጣም ከፍተኛ ሁኔታ እንግዲህ ማታን ማሳለፍ ይኖርብናል ማለት ነው። እንግዲህ ማታ ስናይ ያው በጣም በስራ ውጥረት በተለያየ አለም ክፍል ውስጥ ያሉ ማህበረሰብ እንግዲህ በጣም ስራቸውን የሚሰሩበት በጣም ሩቅ ኪሎ ሜትር ሄደው መንገድ ተጉዘው ወደ ስራ አለም ስራቸውን በደንብ ከሰሩ በኋላ አመሻሽ ላይ እንግዲህ መሸት ሲል ያው በሚገባ ወደ ቤታቸው የሚገቡበት ሂደት አለ። እና ይሄ እንግዲህ በጣም ትልቁ የስራ ሂደት እና የአንዳንዱን ሰዎች በጣም ወከባ የሚበዛበት የተለያዩ ነገሮችን የሚናይበት የተለያዩ እጽዋት የሚንቀሳቀሱበት እንዲሁም ደግሞ እኛም በተለያየ መንገድ ሰዎች በተለያየ ስራ ላይ ተሰማርተው የሚሰሩበት ሂደት አለና ቀኑን ሙሉ ከዛ አመሻሽ ላይ ደግሞ እንግዲህ በሚገባ ሁሉም ወደየወጣበት ጠዋት ወደወጣበት ወደየቤቱ የሚገባበት ሂደት አለና እንግዲህ ያ ጊዜ ላይ ደግሞ አረፍ የሚባልበት ነው ማለት ነው። እና እንደ አጠቃላይ ትልቅ የሆነ የእረፍት ጊዜ ወይም ደግሞ የእረፍት ጊዜ ምናሳልፍበት ሂደት ይኖራል ማለት ነው። ማለት እና እንደ አጠቃላይ እያንዳንዱ የስራ መስክ ላይ የተሰማራ ሰው ልዩ የሆነ የማረፍ ሂደት ወይም ደግሞ ከስራው መልስ ወደ ቤቱ ማታ ሲመሽ እንግዲህ በጣም በጥሩ ሙድና በጥሩ አስተሳሰብ ወደ ስራው ከቆየ በኋላ ወደ ቤቱ የሚመለስበት ሂደት አለና ይሄ እንግዲህ በጣም ልዩ የሚያደርግበት ሂደት ነው። ማታን እንግዲህ ማታ ስናይ ያው በተፈጥሮ ያለ ነገር ነው እንግዲህ ቀንና ማታ የሚፈጠሩበት ሂደት አለ። እና ስለዚህ የሰው ልጅ ማታ ሲሆን በሚገባ አረፍ የሚልበት አይምሮን የሚያሳርፍበት እንዲሁ ደግሞ አመለካከቱን የሚያዛርፍበት ሂደት አለና ስለዚህ ይሄንን ከግንዛቤ ውስጥ እዚህ ከተን የተሻለ እውቀትን የተሻለ ልምድ እንዲኖረን በደንብ ማሰብ እና ማሰላሰል ትልቁን ቦታ ይወስዳል ማለት ነው። እና እንደ አጠቃላይ ይሄንን በጣም በጥሩ መንገድ ማየትና መዘርዘር ይኖርብናል ማለት ነው። ስለዚህ ይህንን ማታ የሚለውን ነገር ስናይ ወይም ደግሞ ማታን ስንመለከት በጣም በልዩ መንገድ የምናይበት ሂደት አለ ማለት ነው። ስለዚህ ማታን ስንመለከት ከፍተኛ የሆነ ደስታን የሚሰጠን ወይም ደግሞ ጥሩ የሆነ ስሜትን የሚሰጠን ሂደት አለ እና ስለዚህ እያንዳንዱን ሂደት ማታን እንግዲህ በደንብ መተግበር ይኖርብናል ማለት ነው። እና እንደ አጠቃላይ ማታን ማየት ወይም መተንተን በጣም ትልቅ የሆነ ጥቅም አለው ማለት ነው። እና እንደ አጠቃላይ ማታን በጥሩ መንገድ መግለጽ ወይም ደግሞ በጥሩ መንገድ ማከናወን በጣም ከፍተኛ የሆነ የጥቅም ሂደት አለው ወይም ደግሞ የአመለካከት ሂደት አለው ማለት ነው። ስለዚህ እያንዳንዱን ልምዳችንን ወይም ደግሞ እውቀታችንን ከፍተኛ በሆነ መንገድ መጠቀም ወይም ደግሞ መረዳት ይኖርብናል እና ስለዚህ የእያንዳንዱ የምንሰራው ስራ የማታውንም ሆነ የትኛውንም እረፍት የምናደርግበትን ጊዜ ያው በጣም ከፍተኛ ሁኔታ አይምሮአችንን ሰላም ምያገኘበት ወይ ደግሞ እረፍ የሚልበት ሂደት አለ ማታ እና ከዚህ አንፃር እንግዲህ ትልቅ የሆነ ምልከታን ማየት እና መተንተን ይኖርብናል ማለት ነው። ስለዚህ እንደ አጠቃላይ ማታ ትልቅ የሆነ ደስታን ወይም ደግሞ ስሜታችንን የምንገልጽበት ሂደት አለ ከስራ ጎን ለጎን ማለት ነው። ስለዚህ ይህንን እንደተገቢው መንገድ መግለጻችን ትልቅ የሆነ ሰላምና ደስታን ይሰጠናል ብዬ አምናለሁ እና አንድ አጠቃላይ የተገቢውን የማታ አጠቃቀም ህደታችንን በጣም በጥሩ ወንገድ መጠቀም ይኖርብናል ማለት ነው። ስለዚህ እንደ አጠቃላይ ይሄን ይመስላል እንግዲህ የጥሩ አጠቃቀም ሂደታችንን ማለት ነው። እንደ አጠቃላይ በተቻለ መጠን ጥሩ የሆነ ጊዜ ለማሳለፍ እንግዲህ ጥሩ የሆነ ስራን ሰርተን መዋል በጣም ትልቅ የሆነ ስሜትን የሚያረካ ሂደት አለው ማለት ነው። ስለዚህ ደስታን እንድገልጽልን ወይም ደግሞ እኛ ደስ እንዲለን ያው በሚገባ ሰርተን ወደ ቤታችን ስንመለስ ትልቅ የሆነ ሰላምና ደስታን ይኖረዋል ማለት ነው። ስለዚህ ማታ ደግሞ አረፍ ብለን ለነገው ቀናችን እንግዲህ ትልቅ የሆነ ደስታን የሚሰጥ ቀን ወይም ደግሞ ሰላም የሚሰጥን ቀን መፍጠር እንችላለን ማለት ነው። ስለዚህ በሚገባ እንቅልፋችን ላይ ተኝተን ወደተሻለው የስራ መስክ መሰማራት ይኖርብናል ማለት ነው። እና አጠቃላይ ይሄንን ተገቢ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው። እንግዲህ ቀጣዩ ጥያቄያችንን ስንመለከት ያው እንግዲህ ጥያቄያችን ቲማቲም የሚል ጥያቄ ነው። ቲማቲም እንግዲህ ስንመለከት በጣም በብዙ መንገድ ልንጠቀመው ደግሞ ልንገለገልበት የምንችለው የተለያዩ የአታክልት አይነት ነው ማለት ነው። ስለዚህ ቲማቲም እንግዲህ በጣም በጥሩ መንገድ ወይ ነው የምንለው ለኛ ምቹ በሆነበት መንገድ የምንጠቀምበት ሂደት አለ ማለት ነው። ስለዚህ ይሄንን ልዩ የሆነ የቲማቲም አጠቃቀም ሂደት እንግዲህ ከከፍተኛ ሁኔታ ማየት እና መመልከት እንችላለን ማለት ነው። ስለዚህ ቲማቲምን እንግዲህ ስናይ በጣም ከፍተኛ ሁኔታ እንግዲህ እድገት ያለው ወይም ደግሞ በጣም ጥሩ የሆነ ምርት የሚሰጥበት ሂደት አለ። ቲማር ቲምን ተክልም እንዲያውቅ ስናየውና ያው ቲማቲምን እንግዲህ በተለያዩ የምግብ አይነቶች ውስጥ የምንጠቀመው እንደመሆኑ መጠን እንግዲህ ጥሩ የሆነ። እያንዳንዱን የስራችንን ሆኖ የተለያዩ የለውጥ የምናገኝበትን ሂደት እንግዲህ በጣም ከፍተኛ ሁኔታ ሊቀይርልን የሚችልበት ሂደት አለና ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ የቲማቲም ምርት ወይም ደግሞ የቲማቲምን ጥቅም በደንብ የምናየበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የቲማቲም ጥቅም ስንመለከት በጣም ከፍተኛ የሆነ ጥቅም አለው ማለት ነው። እንግዲህ ለተለያዩ ለምሳሌ በአሪፍ በሆነ መንገድ እንግዲህ ተከትፎ የምንበላበት ሂደት አለ ማለት ነው። በሚገባ ታጥቦ ማለት ነው ስለዚህ እያንዳንዱ የቲማቲም ሂደት ወይንም ደግሞ የቲማቲምን አይነት በጣም ስናየው ያው በጣም ከፍተኛ የሆነ ምርት የሚሰጡት ቲማቲሞችም አሉ ማለት ነው። ወደ ተክሉ ስንገባ ማለት ነው ተክሉን እንግዲህ ስናይ በጣም በከፍተኛ ሁኔታ እንግዲህ የሚለማበት ወይም ደግሞ በጣም ብዙ ጊዜ ሞቃታማ ቦታዎችን የሚፈልግ ነው ማለት ነው። እንደ አጠቃላይ ተክሉ ስለዚህ እንደዚህ አይነት ቦታዎችን እንግዲህ በከፍተኛ ሁኔታ በልዩ መንገድ በጣም ለምቶ የምናይበት ሂደት አለ። እና ይሄ በጣም ትልቁና ትልቁ ነገር ነው ማለት ነው። እኛ ለእያንዳንዱ የስራም ሆነ የምንመግበው ሂደት ሀማለት ነው። እንግዲህ ከዚህ አንፃር በጣም ከፍተኛው ሁኔታ እንግዲህ በተሻለ ሁኔታ የተለያዩ ለእኛ የሚያስፈልጉ ነገሮችን በደንቡ የምናይበት ወይ የምንረዳበት ሂደት አለና ይህንን በተገቢው መንገድ ማከናወናችን ትልቅ የሆነ ጥቅም እና አቅም እንዲኖረን የምናደርግበት ሂደት አለ። አለና ስለዚህ እያንዳንዱን ነገር ያው በተቻለ መጠን የተሻለ ለውጥና የተሻለ ሀሳብ በደንብ የማሻሽለን የምንተገብርበት ሂደት አለ ማለት ነው። ስለዚህ በጣም ከፍተኛ ሁኔታ የተሻለ ለውጥ እንድናገኝበት ወይም ደግሞ ምርቱን በከፍተኛ ደረጃ እንድናለማው የተለያዩ ግብአቶችን ልንጠቀም እንችላለን ማለት ነው። ለምሳሌ ብናይ የተለያዩ የተፈጥሮ ማዳበሪያዎችን መመልከት እንችላለን ማለት ነው። በሚገባ እንግዲህ እሱን አጠገቡ ካደረግን ወይም ደግሞ ስሩ አድርግተን በሚገባ ከመሬቱ ጋር ከቀላቀልነው በጣም ከፍተኛ የሆነ ምርት እንዲሰጥ የሚያደርግበት ሂደት አለ። እና ይሄ በጣም ለኛ ትልቅ የሆነ ጥቅም ነው ማለት ነው። ስለዚህ ይሄንን በደንብ ተገንዝበን የተሻለ ልማት ወይም ደግሞ የተሻለ እንዲሆን የምናደርግበትን ሂደት በደንብ መረዳት እና ማወቅ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ የስራ ሂደት ከፍተኛ የሆነ ጥቅም እና አቅም እንዲኖረን የምናደርግበት ሂደት ይኖራል። ስለዚህ ይሄንን የእያንዳንዱን የሙያ ሂደት ወይም ደግሞ የቲማቲሙን ተክል ማለት ነው። ሙሉ በሙሉ በተሻለ ለውጥ እና ሂደት እንግዲህ በጣም በተገቢው መንገድ ልናለማውና በጣም ለሰዎች ለመግብነት የምናከናውንበት ሂደት ይኖራል ማለት ነው። ስለዚህ ይሄንን ተገንዝበን እንግዲህ በጣም ከፍተኛ የሆነ የ ቲማቲመሰ ምርት እንዲኖር ወይም ደግሞ ምርቱ በጣም በጥሩ መንገድ እንዲንቀሳቀስ ወይም ደግሞ ምርቱ በተሻለ መንገድ ለሰዎች ተደራሽነት እንዲኖረው ይሄንንም ከግንዛቤ መክተት ይኖርብናል ማለት ነው። ስለዚህ ይሄንን አስመልክቶ እንግዲህ በጣም ከፍተኛ የሆነ የምርት መኖሩ ነው ወይም ደግሞ ብርቱን በጣም በተቻለ መጠን የምናይበት እና የምንረዳበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱን የቲማቲም የምርት ሂደት ማለት ነው በሚገባ አይተን ወይም ደግሞ ገምግመን ጥሩ የሆነ የምርት ሂደት እንዲኖረው የተሻለ ምልከታን ይዘን በጥራት የምንሰራበት ሂደት ይኖራልና። ስለዚህ ይሄንን ያስመልከቱ እንግዲህ በጣም ለየት ባለ መንገድ ያው የቲማቲሙን ምርት እንግዲህ በጣም ለማህበረሰባችን ከፍተኛ ሁኔታ የማከፋፈል ሂደቱን የምናስተናግድበት ሂደት ይኖራል ማለት ነው። ስለዚህ እንግዲህ ቲማቲም በጣም ከፍተኛ የሆነ ጥቅም ያለው የጽዋት ወይም ደግሞ የአትክልት አይነት ነው ማለት ነው። ስለዚህ ይሄንን በደንብ ተረድተን ልዩ የሆነ የቲማቲም እንክብካቤም ሆነ የቲማቲም ማልማት ሂደትን ብናደርግ በጣም ከፍተኛ ሁኔታ ፈላጊ ስላለው እንግዲህ ማንኛውም ሰው የሚመገበው ነገር እንደመሆኑ መጠን ጥልቅ የሆነ ገቢን እናገኝበታለን ማለት ነው። እና ሰዎችም በበርካታ ያንን የቲማቲም አይነት በደንብ የሚመገቡበት ሂደት አለና ይሄንን እንግዲህ በደንብ ማየትና መርዳት እንችላለን ማለት ነው። ስለዚህ

እሺ በጣም ጥሩ እንግዲህ፤ ጥራት የሚል ጥያቄ ነው ጥራትን ስንመለከት እንግዲህ በጣም ብዙ ጊዜ ይሄ የምናደርገው ወይም ደግሞ በብዙ መንገድ የምንተገብርበት ሂደት አለ ማለት ነው ጥራትን ስናይ ማለት ነው፤። ጥራት እንግዲህ ለየትኛውም ነገር መነሻ ወይም ደግሞ መጀመሪያ የምናደርግበት ሂደት አለ እንግዲህ ጥራት ያለው የምግብ አይነትም መመገብ እንዲሁ ደግሞ ጥራት ያለው የስራ ሂደትንም በሚገባ መስራት እንግዲህ ትልቁን ጥቅም የሚሰጠን ነገር ነው ማለት ነው። ስለዚህ ይሄንን በጣም በተሻለ መንገድ ጥራት ያለውን የስራ ልምድ እና የጥራት የስራ እውቀት ወይም ደግሞ የጥራት ያለውን የአሰራር ሂደትን እንግዲህ በደንብ ተመልክተን በብዙ መንገድ ማከናወን የምንችልበት ሂደት ይኖራል። እና ስለዚህ ይህንን አስመልክቶ እንግዲህ ልዩ የሆነ የጥራት ሂደትን የምናሰባበት ወይም ደግሞ ጥራት ያለውን ነገር በተግባራዊነት የምንገልጽበት ወይም ደግሞ የተሻለ ነገር የምንሰራበት ሂደት አለ እና ስለዚህ በደንብ የምናይበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ያው እያንዳንዱ ነገሮች በጥሩ መንገድ ማየትና መረዳት የምንችልበት ሂደት አለ ማለት ነው። ጥራት ያለውን ለምሳሌ ትምህርት ሊሆን ይችላል እንዲሁም ደግሞ የተለያዩ ስራ ሂደቶች ሊሆን ይችላል ማለት ነው። ለምሳሌ ጥራት ያለውን ትምህርት ስንመለከት እንግዲህ ጥራት ያለው ትምህርት በሚገባ እያገነን በሄድን ቁጥር በጣም ብዙ ለውጦችን የምናይበት ብዙ ነገሮችን የምንለውጥበት እኛም በጣም በተገቢው መንገድ ሰዎችን የምንረዳበት እና ሰዎችን በተሻለ መጠን የምንረዳበት ሂደት ይኖራል። እና ስለዚህ ይሄንን አስመልክቶ በጣም ልዩ የሆነ የ ጥራት ያለው የስራ ሂደትን በተገቢው መንገድ የምንሰራበት ሂደት አለ እና ይሄ ደግሞ በጣም ከፍተኛ የሆነ ጥቅም ያለው ነገር ማለት ነው። ስለዚህ ለእያንዳንዱ ጥራት የምናደርገው ነገር እንግዲህ ከፍተኛ ድርሻ እና ትልቅ የሆነ መልካም ሀሳብ ሊኖርን ይገባል ማለት ነው። እና እንግዲህ ወደ ጥራቱም እንዳልኩት ስንገባ ያው በጣም በጣም በጥሩ መንገድ እንግዲህ ጥራት ያለውን ስራ ለመስራት መሆን እያንዳንዱን ነገር በተሻለ መጠን ለመስራት ብዙ ነገሮችን መቀየር ብዙ ነገሮችን ማስተዋል የግድ ይኖርብናል ብዬ አስባለሁ ማለት ነው። ስለዚህ ጥራት ያለው ትምህርት እንዳልኩት ከተማርን በኋላ በጣም በትልቅ እውቀት በልጽገን ወደተለያዩ ስራ መስኮች ስንወጣ እንግዲህ ከፍተኛ የሆነ አንስተን ፈጣሪ የምንሆንበት ሂደት አለ ማለት ነው። ምክንያቱም ጥራት ያለው እውቀት ስለያዝን ማለት ነው እና የእያንዳንዱን ነገር በተገኘው መንገድ ለመተግበር እንግዲህ ያው ጥራት ያለውን የስራ ሂደትም ሆነ የተለያዩ የልምድ ሂደቶች በደንብ አካብተን የምንሰራበት ሂደት ይኖራል ማለት ነው። ስለዚህ ይህንን ይህን ግንዛቤ አስገብተን በጣም ከፍተኛ ሁኔታ እንግዲህ ጥራት ያለው ነገር ከፍተኛ ጥቅም እንዳለው መረዳት እና ማወቅ ይኖርብናል ብዬ አስባለሁ። እና እንደአጠቃላይ ይሄንን ልዩ የሆነ የጥራት ሂደቱ ደግሞ ጥራት ያለውን ነገር መስራት በጣም ከፍተኛ ሁኔታ ጥቅም ልናገኝበት የምንችልበት ሂደት አለ። እና ከዚሁ ጋር ከጥራቱ ጋም ተያይዞ እንግዲህ በጣም ለምሳሌ አንድ የሽያጭ ሙያ ላይ የተሰማራ ወይም ደግሞ በንግድ ሙያ ላይ የተሰማራ ወጣት እንግዲህ ከፍተኛ የሆነ የሙያ ክህሎት ይኖረዋል ብዬ አስባለሁ እንግዲህ ያንን የሙሃ ክሎቱ እንግዲህ ጥራት ባለው መንገድ ሲሰራ ወይም ደግሞ ጥራት ባለው መንገድ ከፍተኛ የሆነ የእቃ ምርቶችን በጥራት የሚያስረክብ ከሆነ ትልቅ የሆነ እውቀት እና ትልቅ የሆነ ልምድ የሚታይበት ነው ብዬ አስባለሁ። እና ከዚህ አንፃር እንግዲህ በጣም ደንበኞች እሱን የሚያምኑበት ወይም ደግሞ እሱ ጋር ጥሩ እቃ ነው ከፈለክ እዛ ሂድ የሚሉበት ሂደት ይኖራል እና ይሄ እንግዲህ በጣም በጣም ትልቅ የሆነ የጥራት የመኖር ሂደቱን የምናይበት ነገር ነው ማለት ነው። እና እንደ አጠቃላይ ልዩ የሆነ ጥራት ያለው ነገር የምንጠቀመበት ወይም ደግሞ የምንረዳበት ሂደት አለ ማለት ነው። እና ጠቅለል አርግተን ስናየው ያው ጥራት ያለውን ነገር መተግበር ወይም ደግሞ ጥራት ወዳለው ነገር ወደ ተሻለ ነገር ላይ መስራት በጣም ከፍተኛ የሆነ ጥቅም እናይበታለን ብዬ አስባለሁ። ስለዚህ የጥራት ያለው የስራ ሂደት እንግዲህ በጣም በጣም ሰዎችን ሊስብ የሚችልበት ሂደት አለና ከዚህ አንፃር ሰዎች በጣም በክፉ የሚያዩትን ወይም ደግሞ አስቸጋሪ ሰው የሚሉትን ሰው በሚገባ ይተውና ወደ ጥራት ባለው ባለሙያ የታገዘ ወይም ደግሞ ጥራት ያለው ሰው ጋር በሚገባ ወደ ስራ የሚገቡበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን በደንብ መገንዘብ እና ማወቅ ይኖርብናል ብዬ አስባለሁ። እንደ አጠቃላይ እና ልዩ የሆነ የእውቀትም ልምድ ቢኖረን እኔ በጣም ተሻለ የምናውቀውን ነገር ብዙ ነገሮችን መቀየር የምንችልበት ሂደት ይኖራል። እና ከዚህ አንፃር ይህንንም የግንዛቤ ውስጥ መክተት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄን እንግዲህ ለየት ያለ የጥራት ሂደት በደንብ የምናይበት እውነት አለ ማለት ነው። ስለዚህ እያንዳንዱን ነገር ተገንዝበን ወይም ደግሞ አውቀን በጣም ተረድተን ወደ የምንፈልገው የስራ መስክ የምንገባበት ሂደት አለ ማለት ነው። እና እንደ አጠቃላይ እንግዲህ ጥራት ያለውን ስራ ጥረት ያለውን እሳቤ ስንይዝ ብዙ ነገሮችን እንቀይራለን ማለት ነው። እና እንደአጠቃላይ ይሄንን ልዩ የሆነ የጥራት ሂደት

እሺ፣ በጣም ጥሩ! እንግዲህ ወደ ቀጣዩ ጥያቄ እንገባለን፤ ገንዘብ የሚል ነው። እንግዲህ ገንዘብን ስንመለከት፣ በጣም ለሰው ልጅ እንግዲህ በብዙ መንገድ ውጣ ሲወጣ ሲወርድ፣ በጣም በቃ ብዙ ሁነቶች ውስጥ በጣም ብዙ ነገሮችን የሚያሳልፍበት ሂደት አለ ማለት ነው። በገንዘብ ምክንያት የሚወጣበት፣ የሚወርድበት፣ ብዙ ተራራና ብዙ ቁልቁለት የሚወርድበት ሂደት አለ፤ በገንዘብ ምክንያት ማለት ነው። እንዲሁም ደግሞ ከዚህም አልፎ የህይወት መስዋዕትነት የሚከፈልበት ሂደት አለ ማለት ነው። በገንዘብ ላይ ሆኖ አሁን አሁን በደንብ ስናየው እንግዲህ ገንዘብ በጣም ለሰው ልጅ እንደሚታሰበው በጣም ጥሩ እና ጠቃሚ ነገር ነው ማለት ነው። የሰው ልጅ ጥሩ የሆነ ህይወት እንዲኖር ከሚረዱት አንዱ ግብአት ነው ማለት ነው። ስለዚህ ይህን ግብአት እንግዲህ ለማግኘት ሰዎች በጣም በከፍተኛ ሁኔታ ገንዘብ በጣም በከፍተኛ ሁኔታ የሚሰሩበት ወይም ደግሞ የሚጠቀሙበት ሂደት አለ ማለት ነው። እና እንግዲህ ከዚሁ ገንዘብ በጣም ትልቅ የሆነ አቅም ያለው እንደ መሆኑ መጠን፣ በተለይ በአሁኑ ጊዜ ላይ ከፍተኛ የሆነ የገንዘብ በጣም ጥሩነት እየታየ ያለበት ሂደት አለ ማለት ነው። እና በከፍተኛ ሁኔታ፣ በጣም በልዩ መንገድ እንግዲህ ገንዘብ ግዴታ የሚያስፈልገን ሂደት አለ ማለት ነው። እንዲሁም ከሌለ የለም የሚለውን እሳቤ የሚሰጠን ነው ማለት ነው፣ የገንዘብን ሂደት ስናየው። እና ከዚህ አንፃር ገንዘብ ትልቁን ቦታ እየያዘ ያለበት ሂደት አለ፤ በተለይ አሁን ላይ ማለት ነው። ስለዚህ ይሄንን እንግዲህ በደንብ ተረድተን፣ በደንብ አውቀን ለእያንዳንዱ ነገር እንግዲህ ግንዛቤውን በጣም በተቻለ መጠን ይዘን፣ ያው የገንዘብን ምንነት እና የገንዘብን ሁነት በተቻለ አቅምና በተቻለ ልምድ በጥሩ መንገድ እንግዲህ የምንገልጽበት፣ የምናይበት ሂደት ይኖራል ማለት ነው—የገንዘብን ፍሰት። እና ከዚህ አንፃር ትልቅ የሆነ የገንዘብ ማግኘት እና የገንዘብ በብዙ መንገድ የማግኘታችንን ሂደት ወይም ደግሞ ለእያንዳንዱ ነገር የምናወጣውን ነገር እንግዲህ በተገቢው መንገድ ስናይ፣ ብዙ ነገሮችን ልንቀይር የምንችልበት ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ስለ ገንዘብ በጣም ብዙ ሰዎች የሚያወሩበት ሂደት አለ፤ በተለያየ እውነት ማለት ነው። ስለዚህ ገንዘብን ለጥሩ መንገድ እና በተሻለ ነገር መጠቀም የምንችልበትን ሂደት በደንብ መፍጠር ይኖርብናል ማለት ነው። ስለዚህ ይህንን ግንዛቤ ውስጥ አስገብተን፣ በከፍተኛ ሁኔታ ገንዘብን በጥሩ መንገድ ልንጠቀምበት ወይም ደግሞ ልንገለገልበት እንደምንችል በደንብ ማሰብና ማስተዋል ይኖርብናል። ማለት ነው። ስለዚህ ይህንን ከግንዛቤ ውስጥ አስገብተን እንግዲህ ገንዘብን በጥሩ መንገድ ብንጠቀምበት ወይም ደግሞ ልንገለገልበት የግድ ይላል ማለት ነው። ያው ለገንዘብ እንግዲህ በጣም ብዙ መስዋዕትነት ቢከፈልም፣ ብዙ የሆነ የልምድና የክህሎት ሂደት ቢከፈልም፣ ከፍተኛ የሆነ የማወቅና የመስራት ጉጉትን እንግዲህ በጣም በሚገባ ተረድተን ወይም ደግሞ ዐውቀን፣ ይህ ብዙ ሕይወታችንን ሊቀይር የሚችልበትን ሂደት በደንብ ማሰላሰልና ደግሞ ማሰብ ይኖርብናል ማለት ነው። ስለዚህ የእያንዳንዱን የእውቀት ጥግ ድረስ እንግዲህ ስንመለከተው፣ ብዙ ነገሮችን ዐውቀን፣ ብዙ ነገሮችን ተረድተን፣ እያንዳንዱን እውቀት ያለውን ሙሉ የእያንዳንዱ የስራ ሂደትም በጣም በተገቢ መንገድ ወይም ደግሞ የምንረዳበት እውነት አለ ማለት ነው። ስለዚህ ገንዘብን እንግዲህ በሚገባ ልንጠቀምበት ወይም ደግሞ ልንገለገልበት የግድ የሚለን የገንዘብ አይነት ነው ወይም ደግሞ የገንዘብ ምንነት ነው ማለት ነው። ስለዚህ ይህንን አስመልክቶ፣ ከፍተኛ የሆነ የገንዘብ ለውጥን፣ የገንዘብን ጥቅም ማየት እና መረዳት ይኖርብናል ማለት ነው። ስለዚህ ንዘብን በጥሩ መንገድ እንግዲህ ያው ገንዘብ በምንፈልግበት ሂደት፣ ያው በጣም ከፍተኛ የሆነ ውጣ ውረድ ደግሞ ጫና ሊያድርብን የሚችል መሆኑን፣ ይህንንም ከግንዛቤ አስገብተን እንግዲህ ለእያንዳንዱ ነገር ገንዘባችንን በሚገባ መጠቀም ይኖርብናል ብዬ አስባለሁ። ስለዚህ ይህንን ተረድተን፣ ልዩ የሆነ የገንዘብ አጠቃቀም ክህሎትና ሙያን በደንብ መያዝ እና መተንተን የተሻለ ለውጥ ይኖረዋል ማለት ነው። ስለዚህ ይህንን ከግንዛቤ ውስጥ ከተን እንግዲህ በጣም በጥሩ መንገድ ገንዘባችንን ልንጠቀምበት የምንችልበትን ሂደት በጣም ማሰብና ማሰላሰል ትልቁን ቦታ ይይዛል ብዬ አስባለሁ። ስለዚህ የገንዘብን ፍሰት ወይም ደግሞ የገንዘብን ምንነት አንድ ላይ በጣም ስናይ፣ ብዙ ነገሮችን ልንቀይርና ልንረዳ እንችላለን ማለት ነው። ስለዚህ ይህንን የትኩስን ጊዜ በጣም ከፍተኛ የሆነ የማሰብና የማስተዋል ሂደት እንግዲህ በጣም በልዩ መንገድ ልናየው፣ ልንረዳው እንችላለን ማለት ነው። እና የገንዘብን እንግዲህ ስንመለከት፣ ከፍተኛ የሆነ ጥቅም እና ከፍተኛ የሆነ ምንነት የምናይበት ሂደት አለ ማለት ነው። እና እንደ አጠቃላይ ትልቅ የሆነ የገንዘብ ፍሰት እንዲኖረን ማድረግ የምንችልበት ሂደት ስላለ፣ ይህንን ከግንዛቤ ውስጥ አስገብተን በእያንዳንዱ ነገር መፍትሄ የምንሆንበት ሂደት አለን ለሰዎች ማለት ነው። ስለዚህ እያንዳንዱን ነገር በደንብ ተረድተን፣ ዐውቀን ብዙ ነገሮችን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው መናገር የሚል ጥያቄ ነው። እንግዲህ መናገርን ስንመለከት በጣም ከፍተኛ ሁኔታ። ለተለያዩ ሰዎች ለተለያዩ የምንፈልጋቸውን ነገሮች በሚገባ የምንነግርበት ወይም ደግሞ የምናስረዳበት ሂደት አለ እና ይሄንን ደግሞ በጣም በብዙ መንገድ ማየት እና መገምገም እንችላለን ማለት ነው። እንግዲህ ብዙ ነገሮችን ለሰዎች ስንናገር ብዙ ነገሮችን ሰዎች ስናስረዳ በጣም ከፍተኛ ሁኔታ ልዩ የሆነ የእውቀት ደረጃን የምናይበት ሂደት አለ ማለት ነው። ስለዚህ ይሄንን በጣም በጥሩ መንገድ ተረድተነው ወይምደግሞ አውቀን ለእያንዳንዱ ሰዎች እንግዲህ ከፍተኛ የሆነ እውቀትና ብልሃትን የምናሻግርበት ሂደት ይኖራል ማለት ነው። በተለያዩ በንግግር ሂደቶች ማለት ነው እና ብዙ ጊዜ እንደው ሰዎች ሲያሳቱ። በተለይ የድሮ አባቶች የድሮ እናቶች እንግዲህ በጣም በከፍተኛ ሁኔታ በንግግር ሰውን በጣም የሚያሳርሙበት ወይም ደግሞ የሰው ልጅ በጣም የተሳሳተውን ነገር በቀላሉ እንዲገባው በንግግር የሚያደርጉበት ክህሎታቸው በጣም ከፍተኛ ነው ማለት ነው። እና ይሄን ሲያደርግ እንግዲህ በጣም ልዩ በሆነ መንገድ እያንዳንዱ ነገር ተግባራዊ አድርገው በጣም ከፍተኛ ሁኔታ የሚያዩበት ወይም ደግሞ የሚረዱበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ አስገብተን በጣም በጣም ልዩ በሆነ መንገድ ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ወይም ደግሞ በደንብ አውቀን ልዩ የሆነ የስራ ሂደት ደግሞ የልምድ ሂደትን በደንብ ማየት መተግብር ይኖርብናል ማለት ነው። እና ከዚህ አንፃር ከፍተኛ የሆነ ድርሻ ያለው ነገር በጣም ልንገብ ልናይና ወይ ነው ልንረዳ የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ከፍተኛ ጥቅም የምናገኝበት እንዲሁ ደግሞ ልዩ የሆነ የመናገር ክህሎታችንን የምናዳብርበት ሂደት አለ ማለት ነው። ስለዚህ በሚገባ እንግዲህ የምናያቸውን የምናምን የምንረዳቸውን ነገሮች በጣም በጣም በተገቢው መንገድ ልናይናለና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን እንግዲህ ስናይ ያው ለብዙ ነገሮች የምንናገርበት ሂደት አለኝ እንዲሁ ደግሞ በተለያዩ አስቸጋሪ ነገሮች ላይ ከፍተኛ ምላሽን ፍጥነት ያለው ምላሽ የምንሰጥበት ሂደት አለና ሄደው በጣም ከፍተኛ ስህተት የሚሆኑበት ሂደት አለ። እና ስለዚህ ይሄንን በግንዛቤ ውስጥ አስገብተን ትልቅ የሆነ የሙያዊ ከህሎታችንን በጣም በጣም በከፍተኛ ሁኔታ ተረድተነ ወይም ደግሞ አውቀን ትልቅ የሆነ የሞያ ክህሎት እንዲሆን የሞያ ልምድን በደንብ መተንተንና መረዳት ነገር እንግዲህ ያው በሚገባ በመናገር ነው። የትኛውም ማህበረሰብ ልናጋራው ደግሞ ልናካፍል የምንችለው እና ይሄ በጣም ትልቁ ቦታ ያለው ነገር ነው እና ይሄንን ግንዛቤ ውስጥ መክተታችን በጣም ጥሩ የሆነ ጥቅም እና ሂደት ይኖረዋል ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ይከተን በጣም በከፋተኛ ሁኔታ ልዩ የሆነ የአመለካከት እና የአስተሳሰብ ለውጥ እንዲኖር ማድረግ የኛ ትልቁ ድርሻችን መሆን አለበት። እና ከዚህ አንፃር ከፍተኛ የሆነ ጥቅም የምናገኝበት ወይም ደግሞ ደስታን የምንገልጽበት ሂደት አለና ስለዚህ ይህንን በደንብ ተረድተን እና አውቀን በጣም ልዩ በሆነ መንገድ ስለ ብዙ ነገሮችን ተረድተን እና የእያንዳንዱን ነገር ከፍተኛ እውቀት እና ከፍተኛ ልምድ እንዲኖረን ካደረግን በእያንዳንዱ ይስራ ዘርፍ ላይ ነው የተለያዩ በሙያችን ትልቅ የሆነ እሳቤን ይዘን እንግዲህ ለእያንዳንዱ ነገር ሀላፊነት ወስደን በሚገባ ለእያንዳንዱ የሚመጣ ነገር ንግግራችንን በሚገባ በታረመ መንገድ መስራት ወይም ደግሞ መናገር ትልቁን ቦታ ይይዛል ብዬ አስባለሁ። እና አንደ አጠቃላይ ይሄም በሚገባ ስንጠቀም እንግዲህ ከፍተኛ ልምድና ክህሎት ባለው መንገድ ብዙ ነገሮችን ልንቀይርና ልንረዳ የምንችልበት ሂደትንም በጣም በተገቢው መንገድ ማየት የሚችልበት ሂደት አለ ማለት ነው። ስለዚህ እና አጠቃላይ እንግዲህ ይህንን የመናገር ክህሎትን እንግዲህ በደንብ ስናይ የጥሩ ጥቅም እና ጥሩ ሂደትን በተቻለ መጠን የምናይና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በተገቢ መንገድ ተረድተን እና አውቀን ብዙ ነገሮችን ማየት እና መገምገም የምንችልበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይህንን ተገንዝበን ወይም ደግሞእንደማውቀን ብዙ ነገሮችን ማየት እና መረዳት የምንችልበትን ሂደት እንግዲህ በጠንብ ማሰብና ማሰላሰል የምንችልበትን እውነት እንግዲህ ለመናገር ለየትኛውም ንግግር እንግዲህ ዝግጁ ለመሆን ያው በደንብ መናገር ክህሎት ቢኖረን በጣም ተመራጭነት አለው። እና ስለዚህ ይሄንን ተገንዝበን ያው ብዙ ነገሮችን መቀየር ብዙ ነገሮችን ማስተዋል ማለት ነው። እና እንደ አጠቃላይ እንግዲህ ይሄንን ማየትና መረዳታችን በጣም ከፍተኛ የሆነ ጥቅም የምናገኝበት ሂደት ይኖራል ብዬ አምናለሁ። ስለዚህ ይሄንን ተረድተን እንግዲህ ጥሩ የሆነ መልካም እና ጥሩ ለውጥ የምናመጣበትን መንገድ መፍጠራችን በጣም ከፍተኛ የሆነ ጥቅም ይኖረዋል ብዬ አስባለሁ። እና ከዚህ አንፃር እንግዲህ በሚገባ ይሄንን ከተረዳን በኋላ በጣም በከፍተኛ ሁኔታ ማየት እና መገምገም ይኖርብናል ማለት ነው። እና አንደ አጠቃላይ ይሄንን ይመስላል አጠቃላይ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ መልካም ልደት የሚል ነው እንግዲህ መልካም ልደትን ስንመለከት በጣም ብዙ ጊዜ እንግዲህ የልደቶች ይኖራሉ በተለያየ ሂደት ውስጥ ማለት ነው እንግዲህ ህፃናቶች በጣም ጥሩ የሆነ ልደት እንዲያከብሩ የሚደረግበት ሂደት አለ ማለት ነው። እንዲሁም ደግሞ በጣም ብዙ መንገድ ትላልቅ ሰዎችም እንግዲህ ልደታቸውን አንዳንዴ የሚያከብሩበት ሂደትንም በጣም ማየት እንችላለን ማለት ነው። ስለዚህ መልካም ልደት እንግዲህ ስናይ ያው ለሰዎች በጣም በጥሩ መንገድ ሀሳባችንን የምንገልጽበት ነው ማለት ነው። መልካም ልደት የሚለውን ስናይ ማለት ነው ስለዚህ አንዳንዱን የስራ ዘርፍ እንግዲህ ተሰማርተን ስንሰራ ያው በልደትም ሆነ በእያንዳንዱ የእውቀት ደረጃ በሚገባ ለሰዎች ወይንም ለጣናቶች በጣም ትልቅ የሆነ ግንዛቤ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ የልደታቸውን ሂደት እንግዲህ በጣም በጥሩ መንገድ የምንገልጽላቸውም ደግሞ በጣም በጥሩ መንገድ የተለያዩ ስጦታዎችን የምንሰጣቸው ሂደት አለና ስለዚህ ይሄንን ደግሞ የሚሰጣቸው ስጦታ እንግዲህ በጣም በጥሩ መንገድ ጥሩ የሆነ ለህፃናቶች ሊጠቅም የሚችል ይሆናል። እነሱ ወድሜ ልክ የሆነ ነገር በሚገባ እነሱ የሚያገራግር ነገርም ቢሆን በጣም ትልቅ የሆነ ተመራጭነት ያለውን ነገር ባደርግ ይሻላል ብዬ አስባለሁ። እና ከዚህ አንፃር እንግዲህ ያው ብዙ ነገሮችን ለመረዳት እንደሞከርነው መጠን ያው በጣም ከፍተኛ ሁኔታ የእያንዳንዱን የልምድ ሂደትን በደንብ አስበንና አልመን እንዲሁ ደግሞ አቅደን ብዙ ነገሮችን መለወጥ የምንችልበትን ሂደት እንግዲህ አስበን እና አስተውለን የምናይበት እውነት አለ ማለት ነው። ስለዚህ ይሄንን በግንዛቤ ሂደት ውስጥ እንግዲህ በተቻለ መጠን የተሻለ ለምንድነው የተሻለ ክህሎት የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን በሚገባ ተገንዝበን ያው የእያንዳንዱን ነገር ተረድተን ደግሞ አውጠን ከፍተኛ የሆነ ልምድና እውቀት የምናገኝበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ስንመለከት በጣም ከፍተኛ ሁኔታ ትልቅ የሆነ የሙያዊ ልቦና ስነ ልቦና እና ይሄ አመለካከት ለውጥ የምናደርግበት ሂደት መኖር አለበት እና ስለዚህ እያንዳንዱ ነገር በጣም በጥሩ መንገድ መተግበር ወይም ደግሞ ማከናወን ትልቁ ለኛ የምናደርገው የቦታ ወይም ደግሞ የአመለካከት ለውጥ ነው ብዬ አስባለሁ። እና ከዚህ አንፃር እንግዲህ ከፍተኛ የሆነ የልምድ እና የክህሎት ሂደትን እንግዲህ በጣም በጥሩ መንገድ የምናይበት ሂደት አለ እና ከዚህ አንፃር እንግዲህ ከፍተኛ የሆነ የእውቀት እና የአስተሳሰብ ማወቅ ይኖር ይታወቃል ማለት ነው። እና እንደ አጠቃላይ የሆነ እያንዳንዱ ነገር የምንሰራበት ወይም ደግሞ እናልም እናልመግድበት የምንችለውን ነገር በጥሩ መንገድ ማየትና መረዳት የምንችልበት እውነት አለ ማለት ነው። በዚህ እያንዳንዱን ነገር በተገቢ መንገድ መተግበር ትልቁን ቦታ እና አመልካከት የሚይዝበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የእውቀት ጥቅም ደግሞ የእውቀት አመለካከትን እንግዲህ ስናይ ከፍተኛ የሆነ የምልከታና የእይታ ለውጥ ሊኖረን የሚገባው ሂደት አለ ማለት ነው። ስለዚህ በጣም በጥሩ መንገድ እንግዲህ ተረድተን ወይም ደግሞ አውቀን ማየት እና መረገምገም ይኖርብናል ብዬ አስባለሁ። ጠቅላላ ሁኔታውን ስናይ በጥሩ መንገድ አስቡን ሆነኝ ደግሞ በጥሩ መንገድ የተከበረውን የመልካም ልደት ሂደት እንግዲህ በጣም በከፍተኛ ሁኔታ ሰዎችን በተገቢ መንገድ የምናይበት ወይም ደግሞ የምንረዳበት ሂደት ይኖራል ማለት ነው ስለዚህ ይሄንን ከግንዛቤ ውስጥ ከተን ብዙ ነገሮችን ማየት እና ብዙ ነገሮችን መረዳት ለእኛ ትልቅ እና ትልቅ ነገር ነው ማለት ነው። ስለዚህ እንግዲህ መልካም ልደት የሚለውን በደንብ ለህፃናቶች በጣም በጥሩ መንገድ ልንገልጽላቸው ደግሞ ልንረዳቸው ወይ ምንም ደግሞ ብዙ ነገሮች ስጦታ ልንሰጣቸው የምንችልባቸው ሂደቶች አሉ ማለት ነው። ስለዚህ ይሄንን በጣም ጥሩ የሆነ የለት ሂደት በአሪፍ እውነት ማከናወን አችል በጣም ከፍተኛ የሆነ ጥቅም እና ትልቅ የሆነ ግንዛቤን የምናገኝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እያንዳንዱን የምንፈልገውን የምንፈልገውን አይነት የእያንዳንዱን እውነት እንግዲህ በጣም በጥሩ መንገድ ህፃናቶችም ሆነ ለየትኛውም ማህበረሰብ ክፍል እንግዲህ ጥሩ የሚባል እሳቤና ጥሩ የሆነ ምልከታን ስንይ እንግዲህ ብዙ ነገሮችን ልናደርግና ብዙ ነገሮችን ልንተገብር የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ እናገኛለን ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ያው እያንዳንዱን የልምድ ሂደትና የልምድ ክህሎትንም በደንብ ተረድተን እያንዳንዱን ነገር ለመስራትና ለመተግበር ቀፍተኛ የሆነ አስተሳሰባችንን የቀየርንበትን ደግሞ የተረዳንበት ሂደት መኖር አለበት እና እንደ አጠቃላይ ይሄንን ግንዛቤ ውስጥ ከተን በጣም ከፍተኛ ሁኔታ ልዩ የሆነ አስተሳሰብ ለውጥ እንዲህ በመመልከት ለውጥ የምናደርግበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ከፍተኛ ጥቅም እና ከፍተኛ አገልግሎት ልናደርግ የምንችላቸውን ነገሮች በደንብ አይተናል ማለት

እሺ በጣም ጥሩ እንግዲህ ያው ስንመረጥ እንግዲህ ያው ነው ንፋስ የሚል ሂደት አለ እንግዲህ የሆነ መንፈስን ስናይ በጣም ከፍተኛ ሁኔታ ልዩ የሆነ ጥቅም የምናገኝባት ወይም ደግሞ በጣም በጥሩ መንገድ ልናያት የምንችልበት ሂደት አይኖርም ማለት ነው እንግዲህ ያው ዐሌ ንፋስን ስናይ በጣም ከፍተኛ ታግዴ ከባድ የሆነ የንፋስ መጠን ያላት ወይም ደግሞ በጣም ከፍተኛ ሁኔታ አዘልፍ የሽረከረች በጣም ከፍተኛ የሆኑ ቆሻሻዎችን ሰብስባ የምትሄድበት ሂደት አለ ማለት ነው። አሁን ኳስ እንግዲህ አሁን ኳስ ስንት ለመናገር በጣም በብዙ መንገድ ህልውና ያት ለመሆን ረዳት ይገባል ብዬ አስባለው ምክንያቱም የአንዳንድ ስራችንንም እና የአንዳንድ ኑሮአችንን ሂደት እንግዲህ በጣም ከፍተኛ ሁኔታ የምንመለከትበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በሚገባ ለመስራት ወይም ደግሞ የእያንዳንዱ ነገር ነው የሚገባ ለመከወን ብዙ ነገሮችን አይተን ብዙ ነገሮችን አንስተን እንግዲህ ጥልቀት ያለው የስራ ልምምድ እና የስራ እውቀት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ለዚህ ደግሞ ከፍተኛ የሆነ የምናደርገውን ጥልቅ የሆነ የጥቅም ሂደት ይኖራል ማለት ነው። ስለዚህ ያው እንዳልኩት ስንመለከት እንግድህ በጣም ከፍተኛ የሆነ የንፋስ ሀይል ያላት አሁን ከፍተኛ ግፊት ያላት የንፋስ ሀይል እንግዲህ ያለችበት ሂደት አለና እና በአዋናነት ያው ስንመለከት አንግድህ የአዉሎ ንፋስ ስነስናይ በጣም ልዩ የሆነ የንፋስ ሂደት ወይም ደግሞ ከፍተኛ የሆነ የንፋስ ሀይል ያላት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አዉሎ ንፋስ እንግዲህ በጣም ከፍተኛ ሁኔታ የምናይና የምንረዳበት ሂደት ይኖራል ማለት ነው። ስለዚህ እውሎ ንፋስ በጣም በብዙ መንገድ ብዙ ነገሮችን ልትወስደው ምትችል ወይም ደግሞ ብዙ ነገሮችን በሚገባ ልናይባት ህደቶች ያሉበት አለው ማለት ነው ስለዚህ እያንዳንዱን ንፋስ መጠን ደግሞ ንፋሱ በጣም ከምትታሰበው በላይ ከፍተኛ የሚሆንበት ሂደት አለ እና ይሄ እንግዲህ በጣም አስቸጋሪ ሊያደርገው የሚችለው ሂደት አለ ማለት ነው። የዚህን የንፋስ ክፍያ ማለት ነው እና ይሄንን ደግሞ በጣምም በጥሩ መንገድ አሻሽለን በተሻለ በተሻለ ሌምድ መንቀሳቀስ ይኖርብሃል ማለት ነው። ስለዚህ እያንዳንዱን ነገር ያው ተረድተን እናውቃለን መስራት ወይም ደግሞ መተግበር ይኖርብናል ማለት ነው። እና ከዚህ አንፃር አንግድህ ጥሩ የሆነ የስራ ጉጉት እንዲኖረው ወይም ደግሞ የስራ ለውጥ የሚኖረውን የምናደርግበት የጀመረ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ ሆነ ለምንድነው መብት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ እየአንዳንዱ መንገድ በተገቢ መንገድ ሲያፈርም መጠቀማችን ወይ ደግሞ መጠቀም መጠቀማችን የምናገኝበት የምንችልበት ሂደት የሆነ ማለት ነው። በሚገባ ስናይ እንግዲህ ብዙ ነገሮችን ብዙ ነገሮችን እንግዲህ ተግባራዊ አርግቸን በጣም በልዩ ሁኔታ እንግዲህ ብዙ ነገሮችን መቀየር የምንችልበትን ሂደት በራሳችን አይምሮ ማሰላሰል ወይም ደግሞ ማሰብ ትልቁ ቦታ ያለው ነገር ነው ማለት ነው። ስለዚህ የእያንዳንዱን የውሎ ሂደት ወይም ደግሞ የእያንዳንዱን አዉሎ ንፋስ ሂደት እንግዲህ በጣም በከፍተኛ ሁኔታ እንግዲህ ሁኔታ ውስጥ ለየት ባለ መንገድ መመልከት ይኖርብናል ብዬ አስባለዉ። ምክንያቱም ብዙ ነገሮችን ለመለወጥ ብዙ ነገሮችን ለማወቅ ያው ብዙ ነገር ስራ ተረድተህ ወይ ወይ የሚቀመጥ ነው የሚለው እኔ መኖር አለበት ብዬ አስባለው ስለዚህ አየአንዳንዱ ወር ቀጥሎ እና ደግሞ ክህሎት በከፍተኛ ሁኔታ እንዲቀይርበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር ለማወቅ እና ለመረዳት ብዙ ነገሮችን እንግዲህ መስራት ይኖረብታል ማለት ነው። አና አንደአጠቃላይ አንግዲህ ያው በሚገባ አዉሎ ንፋስ በጣም ብዙ ጊዜ የምትመጣበት በቃል አውሎ ንፋስ ማለት ነው። እንግዲህ ያው አውሎ ንፋስ እንደ አጠቃላይ በክረምት የምትመጣበት ሂደት አለ ማለት ነው። ስለዚህ ይሄንንን ገነዛቤ ውስጥ አርግተን እንግዲህ በጣም ከፍተኛ ሁኔታ አዉሎ ንፋስን ሀይልን ወይም ደግሞ አዉሎ ንፋስን መጠን በጣም በጣም በልዩ ሂደት ውስጥ ለዘርዘርም ደግሞ ማወቅና መረዳት የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ ይሄንን ተግባራዊ አርግተን ወይም ደግሞ እውቀቱን ይዘን በጣም በልዩ ሂደት አንግዲህ መረዳትና ያንን ነገር መተግበር ትልቁን ቦታ የሚይዝ ነው ብዬ አስባለው። ስለዚህ እያንዳንዱን ነገር ስንመለከት ከፍተኛ የሆነ እውቀትና ልምድ የሚዞኖረን አና ወይም ደግሞ ብዙ ነገሮችን ገንባችን ሆነን ልናስብ እና ልናሰላስል የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንንም በግንዛቤ ውስጥ ከተን በጣም በጥራትና በአውቀት እንግዲህ ተመርኩዘር ብዙ ነገሮችን መስራት እንድንችል ወይም ደግሞ ማድረግ እንድንችል ትልቁን አስተሳሰባችንን መጠቀም የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ ልምድና እውቀት ሊኖረን ይገባል ማለት ነው እና ይሄንን ብደንብ ተረድተን ብዙ ነገሮችን ማስብና ማስተዋል አንደ አጠቃላይ ትልቅ የሆነ ይኖረዋል ማለት ነው። እና እንደ አጠቃላይ ይሄንን